የምጠቀመው ሳሙና በየእለቱ የተለያየ ነገር ነው ማለት የተለያየ ብራንድ ነው የምጠቀመው። አንዳንድ ጊዜ ለገላ ከሆነ የሳሙና የልብስም እጠቀማለሁ የልብስ ሳሙና ማለት ነው። ምክንያቱም የኔ ቆዳ አላርጅክ ምናምን የለበትም። ብቻ ሰው የታጠበበት ሳሙና አይሁን እንጂ ማንኛውም አይነት ሳሙና የልብስም ቢሆን የገላም ቢሆን የምንም ቢሆን እጠቀማለሁ። በተለይ ገላዬን ለመታጠብ የልብስ ነው ብዙ ጊዜ የምጠቀመው። ምንም ችግር አያመጣብኝም በጣም ጠንካራ ቆዳ ነው ያለኝ ደስ የሚል ለስላሳ። ለልብሴ ምን አይነት ሳሙና እጠቀማለሁ መሰለህ ፈሳሽ አለ? ፈሳሹ ያን ያክል ውድ ያልሆኑ ናቸው ማለት ውድ ያልሆነ ከኪስ አንፃር የማይጎዳ ነው። እና ለምሳሌ አሁን አንድ ሌትር ስልሳ ብር እሚሸጥ ሳሙና አለ በብዛት እየተቀዳ እሚሸጥ ማለት ነው። ብራንድ የሌለው። ሰዎች ማንኛውም ሰው አምርቶ እሚሸጠው አይነት የለም በየቤቱ እሚያመርቱት እሱ ማለት ነው። ዋጋው በጣም ትንሽ ነው አንድ ሌትር ስልሳ ብር ሰባ ብር ነው። ፈሳሽ ሳሙና እሱን እጠቀማለሁ። ለልብሴ ማለት ነው ከዛ ደግሞ ሌላኛ ተጨማሪ ደግሞ ዋጋቸው ቀነስ ያሉ ሳሙናዎች አሉ። ኖርማል ሳሙናዎች ማለት ነው እነሱ ደግሞ አርባ ብር ወይ ምናምን ነው አንድ ሳሙና አርባ ብር ሂሳብ። ወይ አርባ አምስት ብር ሂሳብ ነው በዛ። ዲባ ይባላል ያልታሸገ ነው የታሸገም አለው በጣም ብራንድ ያልታሸገውን ነው የምጠቀመው። ምክንያቱም ዋጋው በጣም ዝቅተኛ ነው። እና ዲባ እንደ ዋጋው አይደለም እና አንትኑ ደስ ይላል አሪፍ ነውና እሱን ለልብስ እጠቀማለሁ። ዲቫ ሳሙና ለልብስ ብቻ አይደለም። ገለዬንም በሱ ነው እምታጠበው ፊቴዬንም በሱ ነው የምታጠበው ብዙ ጊዜ ምንም አይነት እንትን አላሳየኝም። አሁን ላይ መጥፎ ነገር አላሳየኝም ምናልባት ወደፊት ቶሎ ፊቴ ሊያረጅ ይችላል አላውቅም። ግን አሁን ላይ ገላዬ በሱ ነው እምታጠበው ምንም ችግር የለብኝም። የሚቀርብኝ ጥሩ መዓዛ ነው እንጂ ከዛ ውጪ ምንም የቀረበኝ ነገር የለም። በዲቫ ከዛ ደግሞ ይሄ ዱቄት ሳሙና አለ ለልብስ የምጠቀመው። ብዙ ጊዜ ኤሪያል ነበር እምጠቀመው ኤሪያል ሳሙና ከቅርብ ጊዜ ወዲህ በጣም ተፈላጊ ሆነና ሲጨመርብኝ። ምን መጠቀም ጀመርኩኝ እንትን ኦሞ እሚል አሪፍ ኦሞ እሚል ራሱ። አሪፍ ምርት ነው እሱ። ምርት አሪፍም ብቻ ሳይሆን ዋጋውም ያን ያክል እሱም እንደዚሁ ባለ ሃያ አምስት ብር አለ በጣም ትናሽ አለበለዛ ደግሞ ከፍ ያለ ደግሞ ባለ አርባ አምስት ብር አለ። እሱን ለልብሴ እጠቀማለሁ። ለፊቴ እንደ ማንኛውም ያገኘሁትን ነው። ብዙ ጊዜ ብቻ ሌላ ሰው እሚጠቀምበት ብዙም አይመቸኝም ሌላ ሰው የታጠበበት ሳሙና ነገ ላይም ለፊቴም ብዙ አይመቸኝም። ከዛ ውጪ ግን ማንኛውም ሳሙናዎች ችግር የለውም ሰሙና ፊቴ ያስተናግዳል ሰውነቴም እንደዛው። ብዙ ጊዜ እዚህ እምንጠቀመው ላይፍ ቦይ ነው ላይፍ ቦይ አሪፍ ነው የገላ ሳሙና አሪፍ ነው። ግን ለፊት እንደማይሆን ብዙ ጊዜ ሚዲያ ላይ እሰማለሁ ቢሆንም ግን እኔ ፊት ላይ ምንም ችግር አላመጣብኝም ላይፍ ቦይ። በተለይ ደግሞ የሎሚ ፍሌቨር ያለው እሱ ምርጥ ነው። ምክንያቱም ይሄ ላብን እንትን የማለት መጥፎ ጠረን እንዳይኖር የማድረግ አቅም ስላለው የሎሚው ላይፍ ቦይ እሱ ቆንጆ ነው። እንትን ቢኖረኝና ሁሌ ብጠቀመው ብዬ እማስበው ሳሙና ደግሞ እንተን ነው። ሜዲካም እሚባለው የአሜሪካ ምርት ነው እሱ በጣም ደስ ይላል ሽታው በጣም ደስ ይላል እና ቢኖረኝ ሁሌም ዴይሊ ብጠቀመው ደስ እሚለኝ እሱ ነው ለፊቴም ለሰውነቴም ማለት ነው። በቃ ሌላ ለፀጉሬ የእንትን ሳሙና ነው የገላ ሳይሆን የልብስ ሳሙና ነው እምጠቀመው። ሻምፖም አልጠቀምም ኮንዲሽነርም አልጠቀምም ሳሙና ብቻ ነው እምጠቀመው። ዝሮ ለልብስም ለገላዬም ለፊቴም እና ለፀጉሬም አንድ አይነት ሳሙና ነው እምጠቀመው። እሱም እንትን ሳሙና ዲባ ሳሙና ነው። ብዙ ጊዜ ዋጋው በጣም ተመጣጣኝ ነው።

ቤቴን በተለያየ ነገር አስውባለሁ። በቀላሉ ግን ብዙ ጊዜ የማስውበው እንትን በጨፌ ነው። ይሄ ኢትዮጵያን ብዙ ጊዜ ጨፌ የተለመደ ነው። የኢትዮጵያ ውስጥ እና እኔም እንደ ማንኛውም ሰው ጨፌ። ብዙ ጊዜ እንትን እላለሁ አርቲቪሻልም አርቲቪሻል ያልሆነም ማለት ነው። ተፈጥሯዊ የሆነም ጨፌ ወይ ደግሞ ሳር ሆኖ የሚያምር ሳር ማለት ነው። እና የኛ አካባቢ ጨፌ ደግሞ በጣም ደስ የሚል የባህር ዳር ጨፌ። ከባህር ዳር ውጪ ራሱ ወደ አዲስ አበባም ይሄዳል ወደ ክፍለ ሀገሮች ብዙ ይሄዳልና እሱ ለቤት ለማስዋብ በጣም ምርጥ ቆንጆ ጨፌ ነውና። ተፈጥሮአዊ እሱን ጨፌ እጠቀማለሁ። ብዙ ጊዜ ቤቴን የማስውበው የበዓላት አመታዊም ይሁን ወራዊ የበዓላት የበኦርቶዶክስ ማለት ነው የበዓላት እንትን ቀን አስውባለሁ። በጨፌ እና ምርጥ ነው ያስውባል በጣም ቤትን አረንጓዴ ነው የሚያደርገው በዓል ነው የሚያደርገው ደስ ይላል። ሁለተኛ ደግሞ በዲም ላይት ዲም ላይት አንድ አይነት ከለር የሆነ ዲም ላይት በጣም ደስ ይለኛል። በጣም ያልተጋነነ ዲም ላይት ማለት ነው በዲዛይን ድምላይቶች በጣም ደስ ይሉኛል። በተለይ ይሄ ከለርፉል ያልሆነ ድምላይት ወይ ነጭ ወይ ይሄ የአምፖል አይነት የሆኑ ድምናይቶች ይመቹኛል። እና እንደሱ አይነት ሁለተኛ ደግሞ በዲም ላይት ዲም ላይት አንድ አይነት ከለር የሆነ ዲም ላይት በጣም ደስ ይለኛል። ሞሰብ አለ ሞሰቡ እንጀራ ቢይዘም ከእንጀራ በተጨማሪ ሲሰራ ውበት እንዲኖረው ቤትን እንዲያስውብ ተደርጎ ነው የተሰራው። ለምሳሌ እኔ አሁን ጥቁር እና ነጭ ከለር እወዳለሁና ሞሰቤም የተሰራው በጥቁርና በነጭ ነው። ስለምወድ ብዙ ጊዜ ጥቁርና ነጭ በጣም ደስ የሚል ከለር ነው። አንድ ላይ ሲሆኑና ሞሰቤንም ሌሎችም ስፌቶች አሉ። ከሞሰብ ባሻገር ለምሳሌ የዳቦ ማቅረቢያ እንደዚሁ ከሞሰብ የሚያንስ አለ እሱ ተመሳሳይ ከለር ሲሆን በጣም ነው የሚያምረው በጣም ደስ ይላል። እና በስፌቶች ነው የማስውበው ቤቴን። ስፌቶች በጣም ደስ ይላል በዲዛይን ማለት ነው። ብዙ ጊዜ እንትን ይሄ ያልተገነነ ከለር ከለርፉል ያልሆኑ ነገሮችን ነው የምጠቀመው። ለቤት ማስዋቢያነት ሌላኛው ደግሞ እንትን ትሪዎቼ ሳህኖቼ መመገቢያ ሳህኖቼ ተመሳሳይ ከለር ነው የምጠቀመው። ብዙ ጊዜ እንትን ይሄ የባህል ነው የምጠቀመው እና የባህል ይሄ የሳባ ጥልፍ ከለር ያላቸው ናቸው። ትሪው ሳህኑ መመገቢያ ሳይኑ የወጥ ሳህን ብዙ ነገሮች ሲኒዎች ረከቦቶቹ አንድ አይነት ከለር ነው የምጠቀመው እና የቤቴን ቤቴን በዛ መንገድ ነው የማስውበው። እያንዳንዱ እቃዎቼን አስውባለሁ እያንዳንዱ ነገሮች ዝምብዬ ባገኘሁት ነገር አይደለም። የምገዛውና ከቤቴ ጋር የሚሄዱ ቀለሞችን ነው የምጠቀመው። እና አብዛኛው ዋናው ቤቴን ለማስዋበት ምመርጠው ነገር ቢኖር እንትን ነው ቀለም ነው። ቀለም ምንኛውም እቃ ቀለሙን አይቼ ነው ከቤቴ ጋር ይሄዳል አይሄድም ነው። ቤት ካሉት እቃዎች ጋር ምን ያክል ይሄዳል ምን ያክል ያምራል የሚለው ነው። ሌላው ደግሞ እንትን መጋረጃዬና የአልጋዬ ከለር እንደገና ደግሞ ኮምፎርቱን ተመሳሳይ ማድረግ አለብኝ እና እሱ እሱም ቢሆን ተመሳሳይዎች ናቸው። ለምሳሌ ኮምፎርቱ እና መጋረጃው አንድ አይነት ከለር ነው ያላቸው እና። በዚህ መንገድ አስውባለሁ አንድ አይነት ከለር በማድረግ አንድ አይነት ከለር ብቻ አይደለም ዲዛይናቸው የሀገር ባህል የሆኑ ነገሮች ለምሳሌ የጥልፍ የጥልፍ ዲዛይን ያላቸው በማንኛውም እቃዎች ላይ። አሉ ልብሶች ላይ አሉ እና ጥልፍ የሆኑ እቃዎችን እጠቀማለሁ። ሌላኛው የመጨረሻውና ትልቁ ምስለ ስዕል ወይ ደግሞ እኛ ኦርቶዶክሳውያንም ምንጠቀምበት። የማርያምም የሚካኤልም የስላሴ ሁሉንም ምስለ ስል ወይ ደግሞ ስላድኖ እሱ ትልቁ ለቤቴ ግርማ ሞገስ ውበት የሆነው ትልቁ ነገር ምስለ ስዕል ነው። እና ምስለ ስዕል ትልቁ የቤቴ የቤት ማስዋቢያዬ ምርጡ ነገር

ሽማግሌዎችን አከብራለሁ ግን ብዙም አይደለሁም ማለት መካከለኛ ነኝ። በጣም የማከብር ሰው አይደለሁም። ግን እንደ ሁኔታዎች ነው ብዙ ጊዜ እናቶቻችን አባቶቻችን ሽማግሌዎች ከመረቁን መንገዳችን ሁሉ ቀና ነው የሚሆነው። እኛ በሃይማኖታችን እንደሚነገረን በባህልም እንዲሁ አባቶቻችን እንደሚነግሩን ነገሮች ሁሉ። በቀላሉ ይስተካከላሉ ሁሉ አባቶች ሲመርቁን ሽማግሌዎች ሲመርቁን እና እሱ የሚመርቁን ደግሞ ስናከብራቸው ነው። ስንወዳቸው ነው እና ስንከባከባቸው ነውና ሽማግሌዎችን በመንከባከብ ነው የምናከብራቸው በማክበር ነው። አላ ቅድሚያ በመስጠት ነው የምናከብራቸው። ግን የሽማግሌዎች ትንሽ እድሜያቸው ገፋ ባለ ቁጥር እንትን ወደ ልጅነት ወደ ህፃንነት እንትን ይላሉ ይመለሳሉ። እና የመግባባት እንትናችን በጣም ከወጣቱ ጋር በጣም ይቀንሳል በጣም ማለት ነው። አንግባባም እንደ ልጅ ነው የሚሆኑት። እና እሱን መቻል አለብን የኛ ሀለፊነት ደግሞ ግዴታና እሱን ለማክበር እንደ ልጅ የሚሆኑትን እንደ ልጅ የሚያስቡትን ነገር መቻል አለብን። እና እኔ ከምንም በኔ ሽማግሌዎችን የማከብርበት መንገድ ምንድነው? እንደ ልጅ ሲሆኑ አለ እንትን ምንድነው? አይ ጠፋትም ወይ ደግሞ ይሄ በተለይ ገንዘብ ላይ በጣም ነው የሚሰስቱት። ይቆጣሉ ይሳደባሉ ምናምን እና ያንን ያንን ነገር እንደ ትልቅ ነገር አለማየት ነው ማለት። የሚሳደቡት ምናምን ይሄ ሽምግልና ያመጣው ነገር ስለሆነ። ዝም በማለት ወይ ደግሞ ከእነሱ ተቃራኒ እንትን በመሆን ማለት ነው። እና በዛ መንገድ እናከብራቸዋለን ሽማግሌዎችን እኔ የማከብረው በዛ መንገድ ነው። ሲሳደቡም ስቆ ማለፍ በቻሉት በቻልኩት አቅም እንዲመርቁኝ ነው። ለመስራት የምሞከረውና በርግጥ ብዙም እኔ ሽማግሌ አልግባባም። ምክንያቱም ፋሚሊ ውስጥ ከአያቴ ውጭ ሽማግሌ የለምና አያቴ ደግሞ እንደሌሎቹ ሽማግሌዎች አይደለችም። እና ባገኘው አጋጣሚ መሳደብ ይወዳሉ እና እንትን አይላቸውም አሁን ያለውን ጀነሬሽን አሁን ያለውን ትውልድ ከራሳቸው ጋር ነው የሚያነጻጽሩት። አሁን ደግሞ በጣም ከባድ የሆነ ነው እንደነሱ ሰርቶ በመኖር ብቻ የሚኖር ህይወት አይደለም። አሁን በየቦታው ጦርነት ነው በየቦታው ስራ የለም። በፊት የተማረ አይወድቅም አሁን ላይ ግን የተማረ ገደለ ነው የምገባው። ትምህርት ምንም ጥቅም አለመ እና ከእነሱ ጋር ምንም የሚወዳደር እንትን የለንም ኖሮ የለንም። እና ጭራሽ አይገናኝም። ያኔ ዜሮ ከዜሮ ተጀምሮ መኖር ይችላል ብዙ ነገር ሀብት ንብረት ማፍራት ይችላል። ይቻላል አሁን ግን ከባድ ነው። ያንን ሁሉ ማድረግ እና እነሱ ያንን ነው የሚያስቡት። አሁን ላይ ሆኖ እና ቤት ውስጥ በአንዴ በቃ ወጥተን ብዙ ብር ይዘን እንድንመጣላቸው ነው የሚፈልጉት። እንዛ ደግሞ አሁን ላይ ከባድ ነው። በህይወት መኖር ራሱ በጣም ትልቁ እና ዋና ነገር ነው። እና ከሽማግሌዎች ጋር ብዙም አልግባባም። እኔ ብዙ ተግባቦት የለኝም። እንደገና ደግሞ በተለይ ሀላፊነት ላይ ሲሆኑ ብር በጣም ነው የሚፈልጉት። ምንም አይነት ሀላፊነት ለምሳሌ አከራይ ቢሆን እኮ ብር ይፈልጋሉ። ግን ደግሞ መጠቀም ያለብንም ውሃ ሊሆን ይችላል መብራት ሊሆን ይችላል። እንትን እንድንጠቀም አይፈልጉም። የሆነ ስስት ነገር አለባቸው። እና ሽማግሌዎችን በጣም ከባድ ነው ማክበር እነሱን ማክበር እነሱ ጋር መግባባት በጣም ከባድ ነው። እና ስቲል እኔ የሚመስለኝ አሁንም እንትን አለምንም ሀገራችንም ሆነ ምንም ትርምስምሷን እያወጧት ያሉት ሽማግሌዎች ናቸው የሚመስለኝ። ወጣቱ የወሰነ አይመስለኝም። በራሱ በሀገሩ ላይ እና ብዙም እንትን ከሽማግሌዎች ጋር ተግባቦት የለኝም አክብሮትም የለኝም። ወጣት ጋር ነው ተነጋግሬ የምግባበው። እና ግን የማከብርበት መንገድ ምንድነው? ሁሌ ስለሚሳደቡ ይሳደባሉ ሁሌ ሰርተን የልባችሁ አይደርስላቸውም እና በመሳቅ ነው ላከብራቸው የምችለው በመሳቅ ፈገግ በማለት ወይ ደግሞ ሲናገሩኝ መልስ ባለመስጠት ነው የማከብራቸው። እንጂ

የተለያዩ የሚነዱ ነገሮች አሉ። የትኛውን መንዳት እንደሆነ አላውቅም ግን የተለያዩ የሚነዱ ነገሮች አሉ። የመጀመሪያው ማለት ቀላሉ ምናምን በተለይ የገጠር ልጅ ሲኮን አህያ ፈረስ ነው። ብዙ ጊዜ መጋለብ እሱ መንዳት ከሆነ። እና ትንሿ ለምሳሌ እዚህ አሁን ባለውበት ሁኔታ ሳይክል እሞክራለሁ ሳይክል ለመንዳት እሞክራለሁ። እና ሳይክል ደስ የሚል ቀላልም ነው። ወደ እስፖርትም ነው እና በሱ ምክንያት ሳይክል እነዳለሁ። ሁለተኛው ሞተር ነው በሂደት ከሆነ ማለት ነው። ሞተር በጣም ከባድ ነው ብዙ ጊዜ እኛ አካባቢ ሞተር ሴቶች አይዙም ሲይዙ የሆነ ለየት ያለ ነገር የተፈጠረ ነው። የሚመስለው እና ሴቶች ብዙ ሞተር አይነዱም። እና በዛ የተነሳ ሞተር አስቤም አላውቅም። ሞተር ለመንዳት ሌላኛው ደግሞ መኪና ነው። መኪና ለመለማመድ እሞክራለሁ እንጂ እንትን በትክክል አልነዳም መንጃ ፈቃዱም ራሱ የለኝም። ግን ወደፊት ሀሳብ አለኝ። ግን የቤት መኪና ከባድ መኪና ብዙ ጊዜ ሴቶች አይዙም አልፎ አልፎ የከተማው አውቶቢስ ይይዛሉ። ከዛ ባለፈ ግን ምንም እሚነዳ ነገር ሴቶች ላይ ብዙም እንደዚህ የሚነዳ ነገር ብዙም የለም። ይሄ የአካባቢ ተጽዕኖ ይሆን አላውቅም። አይዙምና እኔ የምችለው ያው ብቸኛ የምችለው ሳይክል ብቻ ነው ሳይክል መንዳት እችላለሁ። ከባህላዊ በጓጓዣ ከሆነ ደግሞ እንትን ፈረስ አህያ አህያ ድሮ እረኛ ያለው አህያ ምናምን እ ሰፈር እጋልብ ነበረና እሱ መንዳት ይሁን አይሁን አላውቅም። ግን መንዳት ነው አይደለ በትክክል መጋለብ መቻል ራሱ አንድ ነገር ነውና አህያ ለመንዳት እሞክራለሁ። ከዛ በጎች ላይ ራሱ ግን አሁን አሁን ግን የሳይክል ሁኔታ እንትን ጠፍቶብኛል ሳይክል የመንዳት ሁኔታ ጠፍቶብኛል። ማለት ጠፍቶብኛል ረጅም ሰዓት ስለሆነ ከእንትን መንዳት ካቆምኩ። አሁን ላይ እንደ ህፃናት እጅግ ከኋላ አራት እግር ከሌላት ባለሶስት እግር ከኋላ ከሌላት በጣም ይከብደኛል። ሌላው ደግሞ ባጃጅ በጣም ከባድ ነው። ባጃጅ እሞክር ነበር ለመንዳት እና ግን በጣም ከባድ ነው በጣም ይለያል ምክንያቱም እንደሞተር መሰለኝ ባጃጂ እንትኑና እንደ መኪና አይደለም። የባጃጅ ለመንዳት እሞክር ነበረ በፊት የቤተሰብ ባጃጂ ስለነበረ። ግን ከባድ ነው እሱን መቻል። በዛ ምክንያት ባጃጅ እንትን ያው ሃምሳ ሃምሳ ሃምሳ ሃምሳ አዎ ሃምሳ ሃምሳ እሞክራለሁ ግን እንትን ከባድ ነው የሚያዝ አይደለም። መኪና ግን ቤታችን ውስጥ ስለነበረ ለመንዳት አስባለሁ ግን ተሳክቶ ያውቅም። ሳይክል ብቻ ነው። እምችለው የሆነ ሰዓት ሳይክል ስነዳ ወድቄ እግሬን መቶኝና እግሬ በጣም በትልቁ አብጦ ነበረ። ከዛ በኋላ ተከለከልኩኝ። ሳይክል እንዳልነዳ ተደረኩኝ እንጂ ሳይክል በስርዓት ነው የምነዳው የነበረው። ግን በዛ እንትኑ መቶኝ ይሄ እጂ መያዥ የሳይክሉ እጅ መያዥ መቶኝ እግሬን እግሬን በጣም አብጦ ነበረ። እና በጣም ሲያስነክሰኝ ነበረ ረጅም ሰዓት ረጅም ቀናቶች ሲያስነክሰኝ ስለነበረ በዛ የተነሳ። ሳይክል እንዳልነዳ ተደረኩኝ እንጂ። ሳይክል በጣም ነው የምወደው አንደኛ ስፖርት እንደ ስፖርት ነው እንቅስቃሴ እግርን ያጠነክራል። ሳይክል የሚነዱልህ ሰዎች እግራቸው በጣም ጠንካራ ነው የሚሆነው። ጫናን ይቋቋማል እና ምርጥ ነው። ሳይክል ሲቀጥል ደግሞ ለመዝናኛም በጣም ደስ ይላል። በዛ ከተማችን በጣም ምርጥ ስለሆነች ፍላት ስለሆነች እሱ ምርጥ ነው። ሳይክል እና እንደ መዝናኛ ምርጥ ነው። የሳይክል የራሱ መንገድ ስላለው እምነዳው በዚህ የተነሳ ነው። እና ሳይክል ብዙ ጊዜ እምነዳው ከተማው ምቹ ነው። ደስ ይላል ንቁ ነው እምሆነው። ብዙ ሳይክል

ጥፍሬን ከሞላ ጎደል ነው ብዙ ጊዜ አልቆርጥም። ምክንያቱም ጥፍሬ የሴት ስለሆነ ግዴታ ጥፍር እንትን ከማለት ይሻላል። ብዙ ጊዜ ማለት ነው ብዙ ጊዜ አልቆርጥም የማልቆርጥባቸው ምክንያቶች ደግሞ ጥፍሬ በጣም ረጅም እና ሰፊ ነው። ስለዚህ ቀለም ሲቀባ በጣም ነው የሚያምረው። ሰዎች ራሱ በተለይ ሜካፕ የሚሰሩ ሰዎች ጥፍር ባለሙያዎች ሲያዩኝ ውይ ጥፍርሽ ሲያምር እንስራሽ ነው የሚሉኝ እና። ጥፍሬን በዛ ምክንያት ብዙ ጊዜ ለፕሮግራም ምናምን ሲሆን አልቆርጥም። ሲኖር ማለት ነው ጥፍሬን ስለምሰራ። ጥፍሬን ስሰራ ደግሞ አርቲፊሻል የሚቀጠሉ ጥፍሮችን አልጠቀምም የራሴ በጣም በቂ ስለሆነ ሰፊ ነው። ምርጥ ነው እና በዛ የተነሳ ጥፍሬን ብዙ ጊዜ አልቆርጥም። አንዳንድ ጊዜ ግን የምቆርጥባቸው ምክንያቶች አሉ እሱ ደግሞ ምንድን ነው? እግሬን በሚያሳክክኝ ሰዓት። አንዳንድ ጊዜ እግር አላርጅክ ይነሳብኛል እና በሚያሳክከኝ ሰዓት ጥፍሬን መቁረጥ ግዴታ አለብኝ። ምክንያቱም ጥፍሬን ካልቆረጥኩት በእንቅልፍ ልቤ እግሬን በጣም አክኬው ደምቶ ምናምን ነው የማገኘው። እና በዚህ የተነሳ ልክ እያሳከከኝ ከሆነ ድንገት ጥፍሬን ቶሎ ብዬ ነው የምቆረጠው። ምክንያቱም በእንቅልፍ ልቤ በጣም ብዙ ጊዜ ገላዬን እግሬ እግሬ ነው ብዙ ጊዜ እግሬን እንትን ብዬ ቦጫጭሬው በጣም ደማምቶ ጠባሳ ሆኖ ምናምን ያውቃል። እና በዚህ የተነሳ ቶሎ ብዬ የምቆርጠው አላርጅክ ሲነሳብኝ ነው ሁሌም አላርጅክ አለብኝ በምን ምክንያት እንደሚሆን አላውቅም። የእግሬ የእግር ብቻ ማለት ነው። የእግር አላርጅክ አለብኝ ቢያንስ በሁለት ወር አንዴ ምናምን ይነሳብኛል። ያ በዛ ሰዓት ቶሎ ብዬ ነው የምቆርጠው። ጥፍሬን ምክንያቱም ጥፍሬ እንትን ከሌለው የሚቧጭር ነገር ከሌለው ቢያሳክከኝም ለሊት ላይ ግን ደምቶ አላገኘውም። በዛ የተነሳ ነው ቁስል ምናምን የለውም። ግን ዝም ብሎ ነው የሚያሳክከኝ በዛ የተነሳ ነው። ጥፍሬ ስለሚቧጭር ያኔ ቆርጠዋለሁ። ሁለተኛ ደግሞ ያው ቤተክርስቲያን ካዘወተርኩኝ እንትን እላለሁ ቆርጠዋለው ወደ ቤተክርስቲያን እምሄድ ከሆነ። ምክንያቱም ቤተክርስቲያናት ላይ እንደዚህ ነገር አይፈቀድም ሲጀመርም አይፈቀድም። ግን ቤተክርስቲያን ደግሞ የበለጠ አይፈቀድም። እና እናቶች አባቶች ካዩ በጣም ነው የሚቆጡ። ጥፍር አድጎ ምናምን ካዩ እና ላለመቆጣት ሳይሆን ልክም ስላልሆነ ተቆርጬ ነው የምሄደው ቤተክርስቲያን በማዘወተርበት ጊዜ ማለት ነው። ያኔ እቆረጣለሁ። ከዛ ውጪ ግን ብዙ ጊዜ አልቆረጥም። ምክንያቱም ፕሮግራም ካለ ለፕሮግራም ምንም የአርቲፊሻል ጥፍር ለመሰራት ማወጣው ወጪ አይኖረኝም። አሪፍ ስለሆነ ጥፍሬ በጣም ትልቅ ነው። እንደገና ደግሞ ጫፉ በጣም ነው የሚያምረው። ዋንጫ የሚባለው አይነት የጥፍር እንትን ነው መሰለኝ። ዋንጫ የሚባለው መሰለኝ በኢትዮጵያኛ እና በዛ የተነሳ ፕሮግራም ሲኖር የሆነ ነገር ሲኖር አልቆርጥም። ለምሳሌ አሁን የጥምቀት አካባቢ አልቆረጥኩም። ምክንያቱም ከጥፍር ወጪ ነፃ እሆናለው የራሴ ጥፍር ስላለኝ። መቀባት ብቻ ነው የምፈልገው ዲዛይን የምፈልገውን ቀለም እንጂ ጥፍር ወጪ ወይም ጥፍር አልገዛም። የእግርም የእጅም ማለት ነው። ሰው ደግሞ በጣም ነው የሚወደው ጥፍሬን ጥፍሬን በጣም ነው ሰው የሚወደው። የሚፈልጉትን አይነት ነው የሚሆነው እና ሁሉም ሰው ወይ ጥፍርሽ ሲያምር ነው የሚሉኝ በተለይ የጥፍር ባለሙያ በጣም ነው ደስ የሚላቸው ሁሌ ቢሰሩኝ ደስ ይላቸዋል። ያው እኔ ስለማልፈልግ ነው መሰራት ሁሌ። በተለይ ጫፉ ነጭ ነው እና ቀለም የተቀባ ነው የሚመስለው በጣም ነጭ ነው ጫፍ ጫፉ ስጋ ያለበሰው ፓርት ማለት ነው። ሚቆረጠው ፓርት በጣም ነው የሚያምረው ጠንካራ ነው ትልቅ ነው። እና በዛ የተነሳ ጥፍሬ በጣም ስለሚያምር ብዙ ጊዜ አልቆርጠውም። እንደነገርኩህ አላርጅክ የእግር አላርጅክ ሲነሳብኝ እና ቤተክርስቲያን በምሄድበት ሰዓት ቸርች በምሄድበት ሰዓት በዛ ሰዓት ነው የምቆረጠው። ከዛ ውጪ ጥፍሬን ቶሎ ቶሎ አልቆርጥም። ምክንያቱም እንትን አይቆሽሽም ቆሻሻ አይዝም ምክንያቱም ስራ

የህዝብ ማመላለሻ ተሞላ ጎደል ነው። ማለት ብዙ አይነት የህዝብ ማመላለሻ አለ አብዛኛው ኢትዮጵያውያን የህዝብ ማመላለሻ ነው ሚጠቀመው። ምክንያቱም ኮንትራት ታክሲ ለመያዝ በጣም ከፍተኛ ገቢ ያላቸው ሰዎች ናቸው ሚጠቀሙት። ብዙ አይነት የህዝብ ማመላለሻ አለ አብዛኛው ኢትዮጵያውያን የህዝብ ማመላለሻ ነው ሚጠቀመው ምክንያቱም ኮንትራት ታክሲ ለመያዝ በጣም ከፍተኛ ገቢ ያላቸው ሰዎች ናቸው ሚጠቀሙት። ትልቁ ባስ እንጠቀማለን አንዳንድ ጊዜ በተለይ ሰሞኑን አዲስ ባስ ለከተማችን ገብቷል። ታሪፉም በጣም ዝቅተኛ ነው። ከሌሎቹ እነዚህ መካከለኛ ታክሲዎች ወይ ደግሞ መካከለኛ ባሶች አንፃር ታሪፉ በጣም ዝቅተኛ ነው። ማክሲመሙ አስር ብር ነው በአስር ብር ሂሳብ ነው። የምንቀሳቀሰው እና የ ትልቁን ባስ እጠቀማለሁ ግን ሁሉም ሰው ተጠቃሚ ስለሆነ በጣም ወረፋ አለ። በማንኛውም ሰዓት አይገኝም እንደገና ከተማችን ውስጥ የገቡት ባሶች በጣም ትንሽ ናቸው በቁጥር የሚቆጠሩ ናቸው። በጣም ትንሽ ናቸውና እነሱ ብቻ ናቸው ዝቅተኛ ታሪፍ የሚቀበሉት የመንግስት መንገድ እንትን ማጓጓዣዎች ባሶች ናቸው። እነሱን ማግኘት ረጅም ሰዓት መሰለፍ አለብኝ። እና ደግሞ ከመጡም ነው አንዳንድ ጊዜ ይቀራሉ በጣም ብዙ ፌርማታ ስላለ ወደዛ ስለሚሄዱ እኔ በምፈልገው ፌርማታ ላይኖሩ ይችላሉ ና እሱ በጣም ምርጥ ነው። እጠቀማለሁ። ሁለተኛው ደግሞ የህዝብ ማመላለሻ ታክሲዎች ናቸው ታክሲ ማለት ይሄ መካከለኛ ታክሲ ኮንትራት ሳይሆን ከባስ ያነሱ አስራ አምስት ሰው ሚይዙ ማለት ነው አስራ አምስት ሰው ወይ አስራ ሰባት ሰው ሚይዙ ናቸው። እነሱ ደግሞ ታሪፋቸው ከዚህኛው ከትልቁ ባስ እጥፍ ሚሆንበት አጋጣሚ አለ ያአስር ብሩ ሃያ ብር ሚሆንበት ሁኔታ አለ። እና እሱ ጋ ሳ እንትን ወረፋ አይኖርም። ብዙ ጊዜ ምክንያቱም አብዛኛው ሰው ወደ ባሱ ሰልፍ ስለሚይዝ እዛ መካከለኛ ገቢ ያላቸው ሰዎች ናቸው እንግዲህ። ይሄንን ታክሲ ሚጠቀሙት ሁለተኛውን ታክሲ ግን እነሱ ምንድነው አንደኛ ምፈልገው ቦታ ይቆማሉ። ትልቁ ባስ ግን ማል እጠቀምበት ምክንያት የምፈልገው ቦታ አይቆምም የሆነ ፌርማታ ፌርማታ አለው እዛ ላይ ብቻ ነው ሚቆመው። የኔ ሰፈሬ ላይ ሰፈሬን አልፎ ሄዶ ነው ሚቆመው። እና ይቺ ትንሿ ደስ ምትለኝ ምንድነው? የራሴ ሰፈሬ ላይ በሩ ላይ ትቆማለች በፈለኩት ቦታ መቆም ትችላለች። እና ትንሿን በጣም እወዳታለሁ። ያው እንትን አለው ጭማሪ አለው እጥፍ ነው ጭማሪው ግን የምፈልገው ቦታ ነው ምትቆመው ትልቁ ባስ ግን ረጅም መንገድ ሄዶ ነው ሚቆመው። ሰፈሬን አሳልፎ ሄዶ ነው ሚቆመው። እና በዛ የተነሳ ትልቁ ባስ ብዙም አይደለሁም። ሁለተኛው ባስ ይኸው። ታሪፉ ቢጨምርም ሁለተኛው ባስ ቶሎ ትሞላለች ቶሎ ይወጣል። ግፊ የለም። ሰልፍ የለም ምናምን እና በዛ የተነሳ ሁለተኛው ታክሲ ወይ ደግሞ ይቺ መካከለኛው ባስ እጠቀማለሁ። ሌላኛው ደግሞ የህዝብ ማመላለሻ ባጃጆች አሉ። ባጃጅ እሚባሉ አሉ እንትን ሶስት ሰው ወይ አራት ሰው ነው ሚይዙት። እነሱ ደግሞ ከትንሿ ታክሲ እጥፍ ነው ሚያስጨምሩት። የሆነ አስር ብር ቦታ ሃያ ብር የሃያ ብር ቦታ አርባ ብር ነው ሚሉት። እና ሰላሳ ብር ምናምን ነው ሚሉትና በዛ የተነሳ እነዚህ የመጨረሻው የህዝብ ማመላለሻዋን አልጠቀምም ምክንያቱም በጣም ወድ ናት። እንደገና ሶስት ሰው ነው ምትይዘው። ሶስት ሰው የሶስት ሰው እንትን ደግሞ በጣም ስለሚያስፈራኝ ማን ናቸው ሌቦችም ሊሆኑ ይችላሉ። ሶስቱ ሌቦች ሊሆኑ ይችላሉ ሁለቱ ሌቦች ሊሆኑ ይችላሉ። እና በዛ የተነሳ ባጃጅ የባጃጅ እንትን አልጠቀምም የህዝብ ማመላለሻ ማለት ነው። መካከለኛውን ነው ከምንም በላይ ምጠቀመው። መካከለኛው መርጥ ነው። ያው ሂሳቡ ነው። ከዛ ውጪ ባስ ሰው በማይበዛበት ሰዓት ትልቁን የህዝብ ማመላለሻውን ትልቁን እጠቀማለሁ ግን ከትልቁ ይልቅ መካከል

ቦርሳ ብዙ አይነት ቦርሳ እጠቀማለሁ። ያው ሴቶች ቦርሳ ይወዳሉ እንደማንኛውም ሴት እኔ ቦርሳ እወዳለሁ በጣም ነው የምወደው። እና ብዙ አይነት ቦርሳ አለኝ። በጣም ብዙ አይነት በጣም ትልቅ አለ ትልቅ ቱር ስንወጣ የምንይዘው የሚያዘው አለ እሱም አለኝ። እቃ በምይዝበት ሰዓት ለአንድ ቀን አዳር ሌላ ቦታ በምሄድበት ሰዓት እሱን ቦርሳ ይዤ ነው የምሄደው። ትንሽ ይመስላል ግን በጣም ልብስ ቢጃማ ላይ ልብስ ይይዝልኛል ምናምን እና ነጠላ ይዝልኛል ቸርች ከሄድኩ ምናምን እሱን እይዛለሁ። እሱን አይነት ሁለተኛ ደግሞ እነዚህ መካከለኛ ቦርሳዎች እይዛለሁ መካከለኛ ቦርሳዎች። ብዙ ጊዜ ሌዘር የሆኑ ቆዳ የሆኑ ሌዘር የሆኑ ምርቶችን እጠቀማለሁ። እና እነዛ ምንድነው? ማክሲመም የሚይዙት እንትን ነው የሆነ ደፍተር አጀንዳ ነው ትልቅ ነገር ከያዙ ራሱ ሊይዙ የሚችሉት እና እነሱን እጠቀማለሁ። ብዙ ጊዜ ሁለት እንትን ያለው ማለት ነው ሁለት ክፍል ነው የሚባለው ያለው አይነት እጠቀማለሁ። ሌላኛው ደግሞ እንትን ሶስተኛው እንትን ትንሽዬ በጣም ትንሽዬ ስልክና ኢቲኤም እና አይዲ የሚይዙ ቦርሳዎች አሉ። በጣም ትንሽ ማለት ነው። እና ትንሽ ገንዘብ ለገንዘብ የሚያዝባቸው እንደዚህ አይነት ቦርሳ ይመቸኛል። በተለይ እነዚህ አይነት እነዚህ ትንንሾች ስልክ ስልክ ብቻ እና ትንሽ ገንዘብ ብቻ የሚይዝባቸው በጣም ትንሽ ቦርሳዎች። የሆነ ፕሮግራም ሲኖር የሆነ የአደባባይ በዓላት ሲኖሩ በዓል ሲኖር ብዙ ጊዜ ሰው የበዛበት አካባቢ ሲኮም። ያንን መያዝ ምርጥ ነው። ምክንያቱም ለ እንትን በፊት ለፊት ስለሆነ የሚያዙት የሚያዙት በፊት ለፊት ስለሆነ እንትን ለሌባም ሆነ ለመያዝ ከባድ አይሆኑም። ሩቅ መንገድ አሁን ለደርሶ መልስ ለመሄድ ለመሄድ ከሆነ በእግር ምናምን። ያችን መያዝ በጣም ቀላል ነው። ሸክም አይሆንም እንደገና ለአያያዝ ምቹ ናት ይቺ ትንሿ ቦርሳ እና ብዙ ጊዜ የምጠቀማት እሷን ነው በጣም ቀላል ናት። እና አያያዟን በጣም ስለሚመች እሷን በጣም እጠቀማለሁ። ሌላው ደግሞ በእጅ ብቻ የሚያዙ አሉ ትከሻ ላይ የማይደረጉ እጅ ብቻ የሚያዙ ቦርሳዎች አሉ። እሱ ደግሞ ሌባ የበዛበት አካባቢ የምንቀሳቀስ ከሆነ በእጄ ለመያዝ የምጠቀመው ነው እና ደግሞ በእጄ የያዝኩት እንትን በጣም ብዙ አሳሳቢ ነገር ያልሆነ ነገር ከሆነ ነው። ከገንዘብ እና ጠቃሚ ነገሮች ስልክንም ጨምሮ ጠቃሚ ነገሮች ከሌሉበት እሱን ነው የምጠቀመው። ምክንያቱም ቢወስዱብኝ ምናምን ገበያ ላይ ረስቸው ብመጣ የማልጎዳውን ነገር ማለት ነው። እና በጣም ብዙ አይነት ቦርሳ ነው የምጠቀመው። እንደገና ፒሲ ቦርሳም አለ የፒሲ ቦርሳም አለኝ። እሱንም እጠቀማለሁ እንደገና ወደ ቤተሰብ ስሄድ ትልቁ ቦርሳ አለ በጣም ትልቅ እሱን ይዠ እሄዳለሁ። እንትን ራሱ የሚሽከረከረው ማለት ነው። እሱም አለ። እና ብዙ አይነት ቦርሳ አሁን ቤት ውስጥ ያየሁት ያለውት በጣም ብዙ አይነት ቦርሳ አለ። በጀርባ የሚያዙ ትልልቅ ከጎን ኪስ ያላቸው የቱር ቦርሳዎች አሉ። የትምህርት ቤት ቦርሳዎች አሉ ደግሞ መካከለኛው በጣም ትንሽ የሆኑ ትምህርት ቤትም እምንይዛቸው ምሳቃ የሚይዙ ማለት ነው። እንደገና ደግሞ የጨሮቅ ቦርሳወች አሉ። የጨርቅ ደግሞ ስፖንጅ ያላቸው ቦርሳዎችም አሉ። ብዙ አይነት ቦርሳ ነው ያለው በጣም ብዙ አይነት ብረት ከላይ ያለው ብረት የሚመስል ነገር ግን ብረት አይመስለኝም። እንትን ነው ፕላስቲክ ነው ግን ብረት ነው የሚመስለው ከለሩ እንደዛ ነገር አለ ይሄ ትልቁ የምችከረከረው። ፒንክ ቦርሳ አለ ብዙ ጊዜ ፒንክ ነው የምጠቀመው ፒንክ እጠቀማለሁ። እና ደግሞ ጥቁር ነጭ ቤጅ ከለር እጠቀማለሁ ቦርሳ አሁን ቦርሳዎችን የምታዩኝ እንደዛ ነው ጥቁር አለኝ። ፒንክ አለኝ እና ቤች ከለርም አለኝ። የቆዳ ቦርሳወች በጣም እጠቀማለሁ ሌዘር የሆኑ ቦርሶች በጣም ኦርጅናሎቹ

ስልጠና እምወድበት አጋጣሚ አለ። ብዙ ግዜ አይደለም ግን ስጠና አወስዳለሁ። በተለይ ደግሞ ስለ ጤና በአካባቢያችን የምንወስዳቸው ስልጠናዎች አሉ ጤና ተኮር የሆኑ ስልጠናዎች የጤና ባለሙያዎች የዩኒቨርሲቲ የጤና ተማሪዎችም አሉ። እነሱ መተው ስልጠና የሚሰጡን ጊዜም አለ። ሌላ ቦታም የሚወስዱን ጊዜ አለ። ብዙ ጊዜ አበል አስበው ወይም ደግሞ ወጪን ችለው ለስልጠና ሌላ ቦታ በጤና ዙሪያ በተለይ በእናቶችና በወጣቱ በሴቶች ላይ። ከስነ ወሊድ በፊትም ሆነ በኋላ በዛ ተኮር እንሄዳለን ማለት እሰለጥናለሁና። እሱ አንዱ የስልጠና ሁኔታ ሲሆን ሌላኛው ደግሞ የአካባቢው ሰላምና ጸጥታ ስልጣናዎች አሉ። ሁሉም ሰው የሆነ አሸባሪ ቢመጣ ምን ያክል ማለት ራሱን ማዳን ይችላል በሚል ስልጠና እንወስዳለን በተለይ አሁን ላይ። ብዙ አካባቢዎች በኢትዮጵያ ዙሪያዎች ላይ የሰላም መደፍረስ ስለማይጠፋ ሁሉም ሰው ዝግጁ መሆን ስላለበት። በዛ ዙሪያ ስልጠና የ እንትን የምንድነው የሚባለው የሚሊተሪ ስልጠና በየአካባቢያችን ይሰጠናል። ሌላኛው ደግሞ ስለ ሀገር ጉዳይ ስለ ማህበራዊ ጉዳይም ስልጠና አይጠ አለ ብዙ ጊዜ አለ። እሱ ደግሞ ቤተክርስቲያናት መልስ ምናምን ነው ሰው የሚሰለጥነው። ሌላው ደግሞ እንትን ንግድ በንግድ ዙሪያ ነጋዴዎች ምናምን የሚሰለጥኑት የስልጠና ሁኔታ አለ በዛም ዙሪያ ብዙ ጊዜ እሳተፋለሁ። እና በዋናነት ግን እናቶች እናቶች ናቸው። ስልጠና ማለት በእናቶች ዙሪያ ነው ስልጠናው እሚበዛ በጣም ብዙ ጊዜ እናቶችን በተመለከተ ህፃናትን በተመለከተ ወላድ እናቶችንም እህቶችንም በተመለከተ ነው ስልጠና እሚሰጠው እና ብዙ ጊዜ የምወስደው እሱን ነው። ለምሳሌ አመጣጥኖ ስለመውለድ ሊሆን ይችላል ስለቤተሰብ አመራርነት ሊሆን ይችላል። ስለሱ ስልጠና ብዙ ጊዜ እወስዳለሁ። ከዛ ውጪ ደግሞ ከእነዚህ ስልጠናዎች ውጭ ደግሞ ኦንላይን ላይ የምሰለጥናቸው ስልጠናዎች አሉ። ይሄ ከማህበራዊ ኑሮ ውጪ የሆኑ ደግሞ ኢኮኖሚያዊ ነገሮችን የሚያገኝ ሊያስገኙ የሚችሉ ነገሮች ማለት ነው። ለምሳሌ ኦንላይን ቢዝነስ ስልጠና እሰለጥናለሁ እዛው ኦንላይን ላይ ሆኜ ማለት ነው ክፍያ ያላቸው አሉ። ክፍያ የሌላቸው አሉ። እነሱን ስልጠናዎች እሰለጥናለሁ ኦንላይን ላይ ብዙ አይነት ስልጠናዎች አሉ። ኦንላይን እንዴት እንደሚሰራ እንዴት ቀላል እንደሆነ የሚያሰለጥኑ አሰልጣኞች አሉ ኮርስ የሚሸጡ ሰዎች አሉ። እና በዛ እነዛ እነዛን ስልጠና ኦንላይን ላይ ስራን በተመለከተ እንደዚህ አዳዲስ ስራዎችን ቼክ ለማድረግ አሰለጥናለሁ። ሌላው ደግሞ ይሄ ብቃት እንደማን ለማረጋገጥ የሚሰለጠኑ ስልጠናዎች አሉ። ለምሳሌ በገና መማር የሆነ ብቃት እንዲኖረን በገና የመደርደር ብቃት እንዲኖረን ለማድረግ በገና ማሰልጠን ይቻላል። እና እሱንም እሞክራለሁ። በገና መስልጠን ቋንቋና ኮምፒውተር ስልጠናም አለ። እንደዚህ ቋንቋ የስነውበት የሜካፕ ስልጠናዎች አሉ። ብዙ አይነት የፀጉር አሰራር ስልጠናዎች ማንኛውም ሙያ ስልጠና አሉና በቻልኩት አቅም ለመሰልጠን እሞክራለሁ። ግን አብዛኞቹ በጣም ከፍተኛ ገንዘብ የሚያስከፍሉ ናቸው። ለምሳሌ ኬክ እና የፀጉር ነገሮችን ለመስራት ሜካፕ ለመስራት በጣም ከፍተኛ ክፍያ ነው ያለው። ሌላው ደግሞ ዝቅተኛው ደግሞ እንደ በገና አይነት ዝቅተኛ ስልጠና ማለት ዝቅተኛ ብርም የሚሰለጠኑ የበገና አይነት የሙዚቃ መሳሪያዎች አሉ። እነሱን በቀላል ብር ስለምሰለጥ እነሱን ስልጠና እወስዳለሁ

ብዙ ጊዜ የምለብሰው አይን ልብስ ቀሚስና ሀበሻ ልብስ ነው። ብዙ ጊዜ ብለብስ ብዬ ማስበው ምወደው እሱን ነው። እና ባገኘሁት አጋጣሚ ሁሉ ምለብስበትን አጋጣሚ። ይሄ በዓላት ምናምን በዓላት ወራዊ ባላት ማለት ነው። በወር በጣም ብዙ አይነት ባህር በዓል አለ በሰላሳ ቀን ውስጥ እና በዛ በበዓላት። ሀበሻ ቀሚሶች ሰዎች አሉኝ እና ሀበሻ ቀሚሶች ነው ምለብሰው። ሀበሻ ቀሚስ በጣም ነው ምወደው። ሀበሻ ልብስ ማለት ነው። እና እሱን ነው ብዙ ጊዜ ምለብሰው በጣም ደስ ይለኛል። ሀበሻ ልብስ ግርማ ሞገስ አለው። ሰውነትን አያሳጣም። ውበት አለው ነጭ ነው። ነጭ ደግሞ ድምቅ ፍክት ብሎ ለመታየት። በተለይ ለ በተለይ ለቀይ ሰው ፈረንጅ ሲለብሱ በጣም ነው ሚያምረው። እና ሀበሻ ልብስ በጣም ቆንጆ እንትን አለው ውበት አለው። እና ሁሌ ምለብሰው ሀበሻ ማለት ሁሌ ሳይሆን ብዙ ጊዜ የምለብሰው ሀበሻ ልብስ ነው። ሁለተኛ ደግሞ ከሀበሻ ሀበሻ ቶሎ ቶሎ ነው የሀበሻ ልጅ ቶሎ ቶሎ ነው እንትን ሚለው ነጭ ስለሆነ አዋራ አይችልምና ይኸው ቶሎ ቶሎ ነው ሚታጠበው። ከዛ ባሻገር ቀሚሶች ረዣዥም ቀሚሶች ከለርፉል ያልሆኑ ነገሮች ደማቅ ያልሆኑ ቀሚሶች በጣም እወዳለሁ። ደስ ይሉኛል። ምርጫዎቼ እነሱ ናቸውና ብዙ ረጃጅም ቀሚሶች አሉ። ረጃጅም በጣም ረጃጅም የቱርክ ቀሚሶች አሉ። እነሱም በጣም ነው ምወዳቸው ረጅም ናቸው ግሬስ አላቸው ሰፋፊ ናቸው እና እነሱም በጣም ነው ምወዳችው። ሌላኛው ደግሞ ጉርድ አለ። ጉርድ በጣም ነው ብወደው። በጣም ቀላል ነው። ጥሩ ቲሸርት ጥሩ አላባሽ ከተገኘ ከእሱ ጋር በጣም ደስ ይላልና እኔ ጉርድ ለባሽ ላይ ብዙ ጊዜ ጉርድ ማዘውተር አለው። የሆነ አለአ የትልቅ ሰው ስታይል ሊሆን ይችላል አላውቅም። ግን እነዚህ ረጃጅም እና ሰፋፊ ልብሶችን ከለር ከለራቸው ደማቂ ያልሆኑ ልብሶችን በጣም ደስ ይሉኛል በተለይ ቱርክ ልብሶች። አብዛኞቹ በጣም ደስ ይሉኛል የቱርክ ቀሚሶች ምርጥ ናቸው። ግርማ ሞገስ ያላቸው ልብሶች ናቸውና እነሱን እወዳቸዋለሁ በጣም። ሌላኛው ደግሞ ቤት ውስጥ ስሆን ምለብሰው ምወደው ልብስ ውስጥ ለመልበስ ምወደው ልብስ እንትን ነው። ፒጃማ ነው ፒጃማ ሽቲ በጣም ደስ ይላል። ሰውነትን ነፃ ያደርጋል ፍሪ ነው ጎማ የለውም ምናምን እና ጎማ የሌለው ነገር በጣም ደስ ይላል ሰውነት በጣም ዘና ነው ሚለው። በርግጥ ሰው ቦርጭ እንድታወጪ ምክንያቱ አንዱ ቢጃማ ነው ሚለው ግን በርግጥ እኔ ቦርጭ የለኝም። እና ቢጃማ ደስ ይለኛል ቤት ውስጥ መልበስ። ቤት ውስጥ ለመንቀሳቀስ ቢጃማ መልበስ ነው። ደስ የሚለኝ ምክንያቱም ነጻነት አለው ሙቀት መካከለኛ ሙቀት ስላለም ለሱ ተመራጭ የሚሆነው ያ ቢጃማ ነው። ሽቲ ሚባለው ሰፊ ነው። ሌላው ደግሞ ለምኝታና ለመሳሰሉት ውስጥ ደግሞ ቁምጣዎች አሉ። እንደዚህ አይነት ልብሶች ይመቹኛል ይሄ ቁጣ የሆኑ የማልያ አይነቶች ልስላሴ ያላቸው ለስላሳ እንትኖችን እወዳለሁ እንደገና ስሪዎች ናቸው ብዙ ጊዜ። ለምኝታ ለመተኛት የምጠቀመው ማለት ነው። እና ብዙ አይነት ልብስ እወዳለሁ አብዛኛው ልብሶች እወዳቸዋለሁ ግን ይሄ በጣም አጭር በጣም ሚያጣብቅ ገላን ሚያሳይ ምናምን አይነት ልብስ አልወድም። ከእነሱ በተቃራኒ የሆኑትን ሰፋፊ የሆኑ ልብሶችን እወዳለሁ ገላንም አያሳዩ። ጉብርን ወገብን የማያሳዩ ልብሶች ምናምን ብዙ እወዳለሁ። ቀሚሶች ናቸው ብዙ ጊዜ በዛም የተነሳን ሀበሻ ቀሚስ ደስ ሚለው። እስከነጠላው ስለሆነ ከፊት ፊት ማለት ፊት ብቻ ነው ሚታየው ከዛ ውጪ። የሚታይ ፀጉር አይታይም ምንም አይታይም እና በዛ ምክንያት የሀበሻ ቀሚስ በጣም ነው ደስ የሚለኝ። የሀበሻ ልብስ በጣም የምወደው አንደኛው ትልቁ የልብስ አይነት የሀበሻ

ቀርቃሃ አካባቢያችን ላይ እንትን ይበቅላል የሚበቅልበት ምክንያት ደግሞ ቢዝነስ ስለሚሰሩ በቀርካሃ በጣም ብዙ አይነት ቢዝነስ እዚህ አካባቢ አለ፤ በዚህ የተነሳ ቀርካሃ ያድጋል ያሳድጋሉ ማለት ነው ብዙ ጊዜ ቀርካሃ እኛ አካባቢ የሚያሳድጉበት ምክንያት የእጅ ስራ ውጤቶች አሉ ለእነሱ ነው ለምሳሌ ወንበር፤ ወይ ደግሞ ወንበር ማለት ከሶፋ አነስ ያለ ምርጥ ወንበር ሚሰሩበት በቀርካሃ ነውና አንደኛ ዋጋው ርካሽ ነው። እኛ አካባቢያችን ላይ ስለሚያድግ ቀርቃካሃው በቀላሉ ስለሚያድግ ዋጋው በጣም ርካሽ ነው በዛ የተነሳ ቀርካሃ ያድጋል፤ በዛም ቢዝነስ ጀምረዉበታልና አንዱ ወንበር ነው በጣም የሚያምር ወንበር ይሄ የሀበሻ የጥበብ አይነት ስታይል ያለው እንትን አለ ወንበር አለ ሌላኛው ደግሞ እንትን የአበባ ማስቀመጫዎች እነዚህ የተፈጥሮ አበባዎችን ሚያስቀምጡበት ምርጥ የአበባ ማስቀመጫ ይሰራሉ በተለያየ ዲዛይን ከቀርቀሃ። እንዳየሁት ከሆነ በጣም ብዙ አይነት ዲዛይን ሲሰሩ አይቻለው። ለምሳሌ እኔ ካለሁበት ፊት ለፊት ሚሰሩ እንትኖች ነበሩ፤ ሰዎች ነበሩ ትልልቅ አባቶች እዛው ቀርካሃውን አሳድገው ወንበር ሲሰሩ አያቸዋለሁ ከዛ ደግሞ እንትን የአበባ ማስቀመጫዎች ብዙ አይነት የአበባ ማስቀመጫዎች በተለይ ደግሞ የአዲ የአዲስ አመትም ሆነ በዓላት ማንኛውም አመታዊ በዓላት ላይ ብዙ ጊዜ አበባ ይሸጣል ለቤት ማስዋቢያነት እና በዛ የተነሳ ብዙ የቀርካሃ የአበባ ማስቀመጫዎች ይሰራሉ ሌላኛው ደግሞ የአጥር ማጠሪያ እንደ አጥር ይታጠራል ይሄ ዝቅተኛ ገቢ ያላቸው ሰዎች ወይም ደግሞ የድሃው ማህበረሰብ እንትን ቀርካሃዉን እንደ አጥር በመስራት፤ እንደ ግድግዳ በመስራት አጥር ያደርጉታል፤ አጥር ነው ብዙ ጊዜ አጥር አለ እኛ አካባቢ እንደ አጥር ነው ሚጠቀሙበት፤ ደስ ይላል በጣም ቀለል ያለ ከባድ ያልሆነ የአካባቢን ውበት የሚጨምር ነው። አሰራራቸው ውበት ያለው ነው እና ምንም እንኳን ስሚንቶና ብዙ ነገር መስራት ቢያቅታቸው እነዛ ሰዎች በዛ መንገድ ግቢያቸው በጣም ነው ሚያሳምሩት በጣም ውበት ያለው ነውና ቀርካሃ ለዚህ ሰፈር እዛ እኔ ያለውበት አካባቢ ለብዙ ነገር ይጠቀሙበታል በዛ የተነሳ ያሳድጋሉ። በጣም ብዙ ቀርካሃ አለ፤ በየቦታው አለ ምክንያቱም ደሞ ርካሽ ነው በጣም ርካሽ ነው ብዙ ስለሚያድግ በጣም ብዙ ስለሚያሳድጉ ሰዎች፤ እንክብካቤ ብዙም ስለማይፈልግ፤ ጉልበት ስለማያስወጣ የተነሳ ርካሽ ነው የቀርካሃ ምርቶች በሙሉ ርካሽ ናቸው አብዛኛዎቹ ድሮ አያቴ በቀርካሃ ምን ስታረግ አያት ነበረ፤ እሳት ስታነድ አያት ነበረ እሳት ጭሱ እንትን እንዳይላት ራቅ ብላ እንትን ስትል አያታለሁ በቀርካሃና ቀርካሃ ከልጅነቴ ጀምሮ በብዙ መንገድ ሲመ እንትን ሲሉት ሲጠቀሙበት አያለሁ፤ አሁን ደግሞ የኢትዮጵያ ከእንትኑ ከባህላዊ የሙዚቃ መሳሪያ አንዱ ዋሽንት በቀርካሃ የሚሰራ ነው ዋሽንት በጣም ደስ የሚል ልብን የሚመስጥ፣ የሚማርክ በተመስጦ ውስጥ እንትን ሚያቆይ ነው። ቀርካሃ በቀርካሃ ነው ሚሰራ እሱ እና ዋሽንት ደግሞ ኢትዮጵያ ውስጥ በጣም ተዋቂ ነው በተለይ በተለይ ደግሞ የባህል ቤቶችና የባህል ቤቶች በጣም ነው ሚጠቀሙበት ዋሽንትን ብቻ አይደለም የባህል ቤቶች ሚጠቀሙበት፤ በቀርካሃ የሚሰሩ ማንኛዎቹንም ነገሮች ይጠቀማሉ። ለምሳሌ ይሄ ዳቦ ማስቀመጫ ሚሰሩት በዛ ነው የምግብ ሞሰብ ታችኛው ትሪው ሚቀመጥበት ሚሰራው በቀርቀሃ ነው ብዙ ጊዜ ቀርካሃ ባህላዊ ምግብ ቤቶችና ባህላዊ ወደ ገጠሩ ማህበረሰብ ያለው ሰው ቀርካሃ በጣም ነው ሚጠቀመውና በዛ የተነሳ እኛ አከባቢ በጣም ብዙ አይነት ቀርካሃ ያድጋል፤ እንጠቀምበታለን በጣም እርካሽ ነው ዋጋ

የምተኛበት ሰዓት ኳሚ አደለም በእንቅልፌ በመጣና እንትን በተመቸኝ ሰዓት ነው እምተኛው። አንዳንድ ጊዜ ስራ ስሆን ማታ ላይ ስራ ምሰራበት ሰዓት በጣም አመሻለሁ አምስት ሰዓትም ስድስት ሰዓትም ምተኛበት ጊዜ አለ። እንደዚሁ ደግሞ ሶሻል ሚዲያ በመጠቀምበት ሰዓት አስፈላጊ ቪዲዮ ወይ ደግሞ የለም። አስተማሪም ሊሆን ይችላል ብቻ አጓጊም ሊሆን ይችላል። አነጋጋሪ ቪዲዮ ካለ በሱ የተይ ምክንያት ማመሽበት አጋጣሚ አለ። ብዙ ጊዜ አመሻለሁ። ቢድም ማህበራዊ ሚዲያ በመጠቀም በሰአት የድሮ ጓደኞቼን አግኝቼ እማወራበት ሰዓት ሰው እያወራኝ መተኛት አልችልምና በዛ የተነሳ። እንትን እላለሁ አመሻለሁና እማመሸው ደግሞ እስከ አምስት ሰዓት እስከ ስድስት ሰዓት አካባቢ ነው። አንዳንድ ግዜ ደግሞ ሲደክመኝ ቶሎ እተኛለሁ። ቶሎ ከሶስት ሰዓት ሁለት ተኩል ሶስት ሰዓት ወይም ደግሞ አራት ሰዓት እተኛበት ሰዓት አለ ቶሎ ስለምተኛ ማለት ነው። ቶሎ ተኛለሁ ብዙ ጊዜ ቶሎ እተኛለሁ። በጣም ሲደክመኝ ልብስ ሳጥብ እንጀራ ስጋግር የሆነ ትልቅ ስራ ከሰራው አመሻለሁ ማነው እንትን እላለሁ ቶሎ እተኛለሁ እና አንዳንድ ጊዜ እንቅልፌ አይመጣም። የማይመጣበት ምክንያት ደግሞ ባለቤቴ ቤት ከሌለ የቤቱ ሀላፊነት እኔ ላይ ስለሆነ ብዙ ጊዜ እሱን እተኛለሁ ማነው እንትን እላሁ የመጠበቅ ሀላፊነት ስላለብኝ ቶሎ አልተኛም። በዛ የተነሳ አመሻለሁና ቋሚ ሰዓት የለኝም። የተለያየ ጊዜ ነው ያለው ማለት ያው የተለያየ ሰዓት ነው ምተኛው በማንኛውም ሰዓት። አንዳንድ ጊዜ ቶሎ እተኛለሁ በጣም በፍጥነት ከተኛው ግን ሶስት ሰዓት በጣም በፍጥነት ከተኛው ሶስት ሰዓት እተኛለሁ። በጣም ከዘገየው ደግሞ እስከ አምስት ተኩል እስከ ስድስት ሰዓት እተኛለሁና። በመሃል የሶስት ሰዓት ጋፕ አለ በሶስት ሰዓት ጋፕ ውስጥ ነው ምተኛው። ብዙ ጊዜ ከሶስት ሰዓት እስከ ስድስት ሰዓት ባሉት ቋሚ ሰዓት የላቸውም እዛ ሰዓት እተኛለሁ። እንቅልፌ የማይመጣኝ ብዙ ጊዜ አለ በተለይ አስፈሪ ፊልም ካየሁ እንቅልፌ አይመጣኝም። ሆረር ፊልም እንደዚሁ አክሽን ፊልም ካየው ብዙ ጊዜ እንቅልፉ አይመጣኝም። እንትን ቅዠት ስለሚሆነኝ ማለት ነው። ሁለተኛ ደግሞ በጧት ከተነሳሁ ሁሌ በጊዜ እተኛለሁ ከዛ ውጪ ግን አርፍጄ ከተነሳው ግን ረጅም ሰዓት ከተነሳው ከተኛው ግን እንደ እንደዚሁም ቀን ላይ ከተኛው ቀን ምተኛበት አጋጣሚ አለ። ለምሳሌ ራሴን አሞኝ ምናምን ከሆነ እተኛለሁ እና በዛ ሰዓት ከተኛሁ ግን ማታ በጣም አመሻለሁ እንቅልፌ አይመጣም እና በጣም አመሻለሁ። ባለቤቴ ስራ ሲያድርም እንደዚሁ በተመሳሳይ ረጅም ሰዓት አመሻለሁ። ምክንያቱም ስላልለመድኩኝ እፈራለሁ ማለት ነው። ምንም ሚያስፈራ የለም ግን እፈራለሁ ውስጤ ይፈራል። እና በዚህ በዚህ ምክንያት ማመሸባቸው ጊዜያቶች አሉ እስከ ስድስት ሰዓት ከዛም በላይ ይሆናል በተለይ ባለቤቴ ውጪ ካደረ በስራ። ሰባት ሰዓትም ስምንት ሰዓትም እቆያለሁ በጣም ስለምፈራ ማለት ነው። ከዛ ውጪ ደግሞ ልብስ ሳጥብ ከዋልኩኝ እና ከባባድ ስራዎችን ስሰራ ከዋልኩኝ ቶሎ ነው ምተኛው እራት እንደበላን ቶሎ ነው ምተኛው። ብዙ ጊዜ ሶስት ሰዓት ወይ ደግሞ ሁለት ተኩል ምናምን እተኛለሁ። ራሴን ካመመኝም በተመሳሳይ ቶሎ ነው ምተኛው ብዙ ጊዜ ራስ ምታት ሲያመኝ እኔ መድሃኒት ወስጄ አይደለም ሚሻለኝ። ቶሎ ስተኛ ነው። በእንቅልፍ ነው ምሻለኝ እና ሁለት ሰዓት ተኩል ምናምን ቶሎ ሰዓት ሳይደርስ ነው ራሱ እምተኛው። አንዳንድ ጊዜ ጫጫታ ሲኖር እሱ በጣም ስለሚያመኝ ስተኛበት ነው እሚሻለኝ። እና በጊዜ የምተኛበት ሰዓት አለ። እና ሌላው ደግሞ ቀን ላይ እምተኛበትም ሰዓት አለ። እንትን ሲለኝ ቃን ላይ እተኛለሁ በጣም ቤት ውስጥ ስለ ስውል ቀን ላይ በተለይ ፉል ክክ ነገር ከበላሁኝ እንቅልፍ ይመጣኛል። እና ቀን ላይ እተኛለሁ ሙቀት ሲጨምር እንደዚሁ ቀን እተኛለሁ። ቀን ላይ ከተኛው ደግሞ ማታ ቶሎ አልተኛም እና

የስልክ ካሜራ ምጠቀምበት አጋጣሚ አለ ብዙ ጊዜ ግን እኔ ፎቶ ሆነ ሌሎች ነገሮችን ያን ያክል አክቲቭ አይደለሁም በተለይ ራሴን ማንሳት በስልክ በማንኛውም ነገሮች ማንሳት ብዙ አይመቸኝም። አሁን ከቅርብ ሰዓት ወዲህ ያመጣሁት ጠባይ ነው። ካሜራ መጠቀም ያቆምኩት ግን ከዚህ በፊት ግን በጣም እጠቀም ነበረ የስርክ ካሜራ ባገኘሁት አጋጣሚ ነው የምትጠቀመው። በሀዘንም በደስታም ሰዓት በተለይ ይሄ ሰዓት ያልፋል ብዬ የማስብባቸው ነገሮች ላይ በጣም ነው የምጠቀመው። ለምሳሌ እዚህ በፊት በረሃ ነበርኩና ላብ በጣም ነው የሚያልበንና ይሄ እንደ ውሃ ነው የሚወርደው ከፀጉራችን ከግንባራችን ሰውነታችን ላይ እንደ ውሃ ነው የሚወርደው። ላብ እና ሻወር እንደገባን ነው የሚመስለው። ሁሉ በዛ የተነሳ እንትን በረሃው ላይ ያለውን ሁኔታዎች ለማንሳት እሞክር ነበርና አሁን ላይ አብዛኛውን ፎቶዎች የሞሉት እዛ በረሃ ላይ ያነሳሃቸው ብዙ ፎቶዎች ናቸው። አንደኛ ለየት ያሉ እንስሳት እኔ ከማውቃቸው አንፃር ለየት ያሉ እንስሳቶች አሉ። ከበጎቹ ጀምሮ ከሀዮቹ ጀምሮ እኔ ከማውቃቸው አንፃር ለየት ለየት ያሉ ናቸው። በዛ ምክንያት አነሳለሁ ለምሳሌ አሁን በጎችን ለማ አነሳነበረ ጅራታቸው ረጅም ስለሆነ በስልኬ ነው ማነሳው። ብዙ ጊዜ እነህ ዲጂታል ካሜራዎችን ያው አንደኛ ወጋቸው ውድ ነው። ሁለተኛ ምንም ጥቅም የለ ለኔ ጥቅም የላቸውም ለካሜራማን ካልሆነ። እና እኔ የስልክ ካሜራ በጣም ነው ምጠቀመው። ብዙ ጊዜ ልብሴንም ለብሼ ከመስታወት ይልቅ የስልክ ካሜራ ነው የምጠቀመው። ፀጉሬን ስሰራ ፀጉሬንም ረጅም ሰዓት ሹርባም ይሁን በስታይል በማስተ በማንኛውም ስታይል ለማስያዝ የስልክ ካሜራዬን ተጠቅሜ በቪዲዮ ወይ ደግሞ በካሜራው በኩል ነው በፎቶ በኩል ነው እንትን ቼክ ማደርገው ብዙ ጊዜ ቪዲዮ ሪከርድ እያደረኩ ነው። እንትን ፀጉሬን የምሰራው ሹርባ። እና ረጅም ሰዓት እንደውም ብዙ ረጅም ሪከርዶች አሉኝ ፀጉሬን በምሰራው መስታወት አልጠቀምም በመስታወት ፍላጎት አላደርግም። ስልኬ ካሜራው በጣም ጥራት ያለው ካሜራ ስለሆነ እንደ መስታወትነት እጠቀምበታለሁ። ከዛ ባለፈ የስልክ ካሜራዬን ለብዙ ነገር ነው ምጠቀመው። እንግዲህ አብዛኛውን የሞሉት የበረሃ የበረሃው እንትን ያለሁበት ሁኔታ ነበረ። ለምሳሌ በረሃው ምን ያክል ሙቀት እንደሆነ ለማሳየት እዚህ ላሉት ቤተሰቦቼ በስልኬ ካሜራ ማነሳቸውን ፎቶዎች ነው። ሻማ ለምሳሌ ምንም ሳይለኮ ይቀልጥ ነበረ ዝም ብሎ ሲቀመጥ ይቀልጣል። ምክንያቱም ሙቀቱ ኦቨር ስለሆነ። ሁለተኛ ደግሞ ውጭ ነበር የምናድረውና ውጭ በእኔ በህይወቴ ውጭ ከቤት ውጪ አድሬ አላውቅም። እና ያኔ ውጭ ስለሆነ ማድረግ በስልክ ካሜራ በጣም ብዙ ፎቶዎች አሉ ጣራ ላይ ስተኛ ምናምን ለሙቀቱ ማለት ነው ጣራ ላይ ሲሆን ንፋስ ይኖራል። ከፍ ሲል ከመሬት ከፍ ሲል አየሩ እየቀዘቀዘ ነው የሚሄደው እና በዛ የተነሳ ባዶ ጣራ ግድግዳ የሌለው ጣራ ላይ ተኛ ስለነበር በዛ ምክንያት ፎቶ በጣም አነሳለሁ ረጅም ሰዓት አነሳለሁ። በጣም ፎቅ ረጅም ፎቅ ስለሆነም ከተማው አካባቢው መልካ ምድሩ በጣም ነው የሚያምረው የነበረና በዛ ምክንያት ፎቶ አነሳለሁ ብዙ ጊዜ ፎቶ አነሳለሁ። ላቤንም ብዙ ጊዜ ፎቶ ካሜራ አነሳለሁና በስልክ ካሜራ ማለት ነው። ላቤ በጣም በጣም እንቆረቆር ነበረ እና ኢቭን ልብሴም ሁሉ እንትን ይሆናል። ኤክስፓየርድ ያደርጋል መሰለኝ በላብ ምክንያት እና። እና ፎቶ አነሳለሁ በጣም ብዙ ጊዜ ፎቶ አነሳለሁ። ከዛ ውጪ የስልክን ካሜራ በመጠቀም የባህላት የጥምቀትም የመስቀልም ማንኛውም የባላት ዝግጅቶች ላይ ፎቶ ቶሎ ቶሎ ነው ማነሳው። እና የስልኬን ካሜራ በማንኛውም ጊዜ እጠቀመዋለሁ ሁሌ ነው የምጠቀመው

የስራ ቦታ ደህንነት አሪፍ ነው። ደስ ይላል። በጣም ሰላማዊ የሆነ ነው። ሚሊተሪዎች በብዛት ያሉበት ቦታ ስለሆነ የመንግስት ሚሊቴሪዎች እንትን አስጊ ቦታ አይደለም። ጥበቃዎች በስርዓት አሉት ብዙ ጥበቃዎች አሉት ካሜራዎች አሉት። እኛ ካሜራ አለ ዘመናዊ ህንፃ ስለ ሆነ። እና የስራ ቦታ ደህንነት በጣም የተጠበቀ ምርጥ ካሜራ። ምርጥ ዘበኞች አሉ በዛውም እኛ አካባቢ አካባቢው ሚሊተሪዎች ብዙ ናቸው። ያሉት እና የስራ ቦታ ደህንነቴ እጅግ በጣም የተጠበቀ ነው። ከዚህ በፊት ግን የነበርኩበት አካባቢ ደህንነት አልነበረውም። ምክንያቱም እኔ ከጎሳዬ ወይ ደግሞ ከቶተወለድሁበት አካባቢ ትንሽ ወጣ ያለ ሌላ ቋንቋ የሚጠቀሙበት አካባቢ ነበር። የሄድኩትና እንዲሁ በማንነት ዙሪያ ደህንነት አልነበረም። ምክንያቱም እኔ በቋንቋዬ ማስረዳት አልችልም የነሱን ቋንቋም አላውቅም ነበር። እና በዛ ምክንያት ትንሽ ደህንነት አልነበረኝም። የነበረ ሁለተኛ ደግሞ ትንሽ የዘረኝነት እንትን ነበረ እዛ አካባቢ እና እንገልል ነበረ እንደገና ደግሞ የሆነ ችግር ከተማው ላይ ሲፈጠር። እኔንም ጨምሮ ወደ እኔ እኔ ካለውበት አካባቢው የሄዱ ልጆችን ጥቃት ይደርስባቸው ነበረ። ቅድሚያ ታሳሪ የሚሆኑት ቅድመ ሚታገቱት። እነሱ ነበሩ እኛ ነበርን። ቅድሚያ ተጠያቂ ምን ሆኖ እኛ ነን። ምንም አይነት ችግር ሲፈጠር ጉዳዩን ከመመርመር ይልቅ ወደ እኛ ነበር የሚመጣውና። ከዚህ በፊት የምሰራበት ስራ ቦታ ደህንነት አልነበረውም። በጣም ፈርቼ ነበር የምኖረው የነበረው በጣም ነው የምፈራው ማንም ሰው መጥቶ ያለኝን እቃ መውሰድ ይችላል መብቱ ነው። ምክንያቱም ለኔም ሆነ እንደኔ ተሰደው ሊሄዱ ልጆች ብዙ ህግ ከለላ የለውም አይ አይደረግላቸውምና። በዛ ምክንያት በጣም ፈርተን ነበር የምንኖረው። አንዳንዶች እኔንም ጨምሮ ማለት ነው። እና የስራ ቦቴ ደህንነት አልነበረውም። በእርግጥ እንትን ሚሊተሪ ያለበት አካባቢ ነው ግን ሚሊተሪ ቢኖርም እኛን ያገለለ ሚሊተሪ ነበር የነበረው። ከዛ አካባቢ በጣም የሚያስፈራ። የሆነ መሳሪያ ወይም የሆነ ተኩስ በኖረ ቁጥር። መጀመሪያ እኛ እኮ ምንም የለንም ታጣቂዎች አይደለንም መሳሪያ አይኖረንም። ግን መጀመሪያ የምንጠየቀው እኛ ነን የሚያጠፋው ሌላ ነው የሚጠየቀው ግን። እኛ ነን እና በጣም እንገለል ነበረ። ከብሄር አንፃር ከማንነት አንፃር ቋንቋ ካለመቻላችን የተነሳና እኔንም ጨምሮ በጣም እንገለል ነበረ። እና እኔ ስራ ቦታዬ ደህንነት አልነበረውም። ፈርቼ ነው የምኖረው ቶሎ ነው ሱቅ የምዘጋው። ሳይመሽ አስራ ሁለት ሰዓት ነው ቶሎ የምዘጋው ግን ከተማው እስከ እስከ ላይ ሌቱ ስድስት ሰዓት እንቅስቃሴ አለው። እኔ ግን አስራ ሁለት ሰዓት ነው ቶሎ ሱቄን የምዘጋው ምክንያቱም። ለነሱ ለራሳቸው ብቻ ነው ደህንነታቸው የተረጋገጠ ለኔ አይደለም። እና በዛ ምክንያት በጣም ፈርቼ ነበር የምኖረው በጣም ማለት ነው። እገለል ነበረ። የሆነ ዝርፊያ ሲኖር ሱቅ ሲዘረፍ ከተማ ውስጥ የሆነ ሰው ሲገደል ምናምን ቅድሚያ የምጠየቀው እኔንም ጨምሮ ሌሎችም ልጆች አሉ። እንጠየቅ ነበር ቅድሚያ የምንጠረጠረው እኛ ነን። ግን እኮ እኛ ምንም አይነት ትጥቃን የለንም። ምንም ሰላማዊ ሰዎች ነን በተለይ ሴቶች ትጥቅ ሊኖራቸው አይችልም። እና ስንት እዛ ሀገሩ ስንት መሳሪያ ያዘ ሰውዬ አለ? ቅድሚያ የምንጠየቀው እኛ ነን ግብር ኦቨር እንከፍል ነበረ። ያለምክንያት ማንኛውም ሰው መጥቶ ገንዘብ ይቀበለን ነበረ። መንግስታዊ የሆኑም ያልሆኑምና የስራ ደህንነት አልነበረንም እዛ አካባቢ። በጣም ከባድ ነበረ። ይሄ ሁሉ የተፈጠረው ቋንቋ ባለመቻላችን እና መግባባት ባለመቻላችን ነው። እንጂ ብንችል ኖሮ ቢያንስ ቀይ ቀንስ ነበረ። ከዛ ውጪ ደግሞ የማንነት

ከስራ በኋላ ማታ። ያው መጀመሪያ ከስራ ስወጣ ብዙ ጊዜ ታክሲ አልጠቀምም። የማደርገው ቢኖር። ወክ ነው ምክንያቱም ከስራ ቦታ ቤት ሩቅ አይደለምና። በዛ ምክንያት ወክ አድርጌ ወደ ቤት እመጣለሁ። ሁለተኛው ደግሞ ከስራ በኋላ ቤት ከደረስኩ በኋላ። ሽንት ቤት እና ደግሞ እተጣጠባለሁ። ሻወር እወስዳለሁ ከዛ። ትንሽ ማህበራዊ ሚዲያ ለማየት እሞክራለሁ። ከዛ እራት ነው ወደ መስራት የምገባው ምክንያቱም እኔም ባለቤቴም ግዴታ እራት ስለሚያስፈልገን። እራት ለመብላት ማነው ለመስራት እሞክራለሁ ብዙ ጊዜ ረጅም ሰዓት ይወስድብኛል። ሁለት አይነት ሶስት አይነት ስንሰራ ረጅም ሰዓት ይወስድብኛል። እና ከስራ በኋላ እራት ነው የምሰራው። ከዛ በኋላ። ስፖርት እንሰራለን ራስ ከጨረስኩ በኋላ እኔም ባለቤቴም ስፖርት አለ ስፖርት እንሰራለን። ስፖርቱ ከጨረስን በኋላ። ከትንሽ ቆይታ በኋላ አራት ወደ መብላት ነው የምንሄደው። አራት ከበላን በኋላ። ምንድነው የምናደርገው? ማህበራዊ ሚዲያ ቲክቶክንም ሊሆን ይችላል። ከዛ ውጪ ደግሞ የቀኑ ውሏችን ከባለቤቴ ጋር ከስራ በስራ ያጋጠመንን ነገር እናወራለን። አዲስ ነገር ካለ ምናምን እናወራለን። እንደዚህ በማድረግ ነው። ከስራ በኋላ ማደርጋቸው። ብዙ ጊዜ ግን ማለት እነዚህ ማደርጋቸው ብዙ ጊዜ ነው። አንዳንድ ጊዜ ደግሞ አልፎ አልፎ ከሳምንት ሁለት ጊዜ ምናምን ከስራ በኋላ ምንድን ነው ማደርገው? እንጀራ እጋግራለሁ። ማታ አንድ ሰዓት ተመልሼ ከስታ ሰዓት በኋላ። የዛ ሰዓት እንጀራ በመገርገርበት ሰዓት ምንድነው የማደርገው? መጀመሪያ ከስራ እንደወጣው ታክሲ ይዤ ነው የምመጣው። ታክሲ ሰልፍ አለ ታክሲ ተሰልፌ እመጣለሁ። ከዛ ታክሲ ይዤ እመጣለሁ እዚህ እንደደረስኩ ምጣድ እለኩሳለሁ። ከዛ እንጀራ አጋግራለሁ እንጀራ ለመጋገር ቢያንስ ሁለት ሰዓት ይፈጅብኛል። እና እንጀራ አደርሳለሁ ከዛ በኋላ እራት እሰራለሁ። እዛ ስፖርት መስራት አይኖርም ምክንያቱም እንጀራ ሰዓት ስለወሰደብኝ ማለት ነው። ከስራ ሰዓት ወይ ደግሞ ቀደም ብዬ እወጣለሁ እንጂ። ስፖርት ብዙ ጊዜ እንጀራ በምጋግርበት ሰዓት አልሰራምና። ከስራ ሰዓት በኋላ እንዲህ በማድረግ ነው የማሳልፈው። እንጀራ እጋግራለሁ ብዙ ጊዜ እንጀራ እጋግራለሁ። ከዛ ልብስ አጥባለው ከስራ ሰዓት በኋላ ልብስ ነው ብዙ ጊዜ ማጥብው የማጥበው ልብስም ዘፍዝፌ ሄደና ስመለስ አጥባለሁ። ስለዚህ ይሄም ከስራ ሰዓት በኋላ ልብስ አጥባለው። ማንኛውንም የቤት ውስጥ ስራዎች ከስራ ሰዓት በኋላ ነው የምሰራቸው። ዋናዎቹንም እና ብዙ ጊዜ ከስራ ሰዓት በኋላ በጣም ብዙ ስራ እሰራለሁ በጣም ብዙ ስራ። ወፍጮ ቤትም ከስራ ሰዓት በኋላ አንዳንድ ጊዜ ወፍጮ ቤትም እሄዳለሁ። የሚፈጭ ነገር እንደገና ደግሞ ሾፒንግ እገባለሁ። ከስራ ሰዓት በኋላ ምንድነው? አስቤዛውም ለመስራት ለመግዛት እንደገና ማንኛውም ነገሮች ማቴሪያሎች የሚያስፈልጉኝን ለመግዛት ከስራ ሰዓት በኋላ ወደ እገባለሁ መግዛት ያለብኝን በተለይ ደግሞ አትክልት ሽንኩርት ምናምን ነገሮችን ለመግዛት። ከስራ ሰዓት በኋላ ነው የምሄደው። ምክንያቱም በተለይ ሽንኩርት ድንች የሚኖረው ከስራ ሰዓት በኋላ በጣም ጥሩ አቅርቦት ይኖራል ብዙ ሰው እንቅስቃሴ ስለሚኖር። እና በዛ የተነሳ ከስራ ሰዓት በኋላ ለመገዛዛት ነው ብዙን የምጠቀምበት። ለመግዛት ነው ከዛ ውጪ ደግሞ የቤት ስራዎችን ለመስራት እጠቀመዋለሁ ከስራ ሰዓት በኋላ ማለት ነው። ስፖርት እሰራለሁ። እንደገና ደግሞ ውሃ መቅዳት ካለብኝ ልብስ ማጠብ ካለብኝ እሱንም ከስራ ሰዓት በኋላ የሚተኮሱ ንብሶችም ከስራ ሰዓት በኋላ ነው የምሰራው። ብዙ ነገር ከስራ ሰዓት በኋላ ነው የምሰራው። አብዛኛው እንቅስቃሴ ኖርማል እንቅስቃሴን ከስራ ሰዓት በኋላ ማህበራዊ ግንኙነቶችም ቢሆን ከሰው ጋር ድግስ መሄድም ሊሆን ይችላል።

የዝናብ ውሃ በተለያዩ ምክንያቶች እሰበስባለሁ ወይ ደግሞ አጠራቅማለሁ። እናቶቻችን ብዙ ጊዜ እናቴ ምን ትለኛለች? የዝናብ ውሃ በጣም ልብስ ያጠራል አሪፍ ነው ትለኛለች ለልብስ ማለት ነው። ከዛ ውጪ ግን ለሌላ ነገር አይመከርም። እና ለልብስ ብዙ ጊዜ ጽድት አድርጎ ያጥብልኛል ከዚህ ከኖርማሉ ከቧንቧ ውሃ ይልቅ እና የዝናብ ውሃ በዚህ ምክንያት እሰበስባለሁ። ማነው የዝናብ ውሃ ማለት ነው? ግን አንዳንድ ጊዜ ክረምት ላይ ስለሚበላሽም መብራት ስለማይኖር። ክረምት ላይ መብራት ይጠፋል እኛ አከባቢ እና መብራት ሲጠፋ። ውሃው የሚላከው በመብራት አይደለ ሀይል በመብራት ሀይል ስለሚሆን። ውሃም ይጠፋል አብረው ማለት ነው ክረምት ላይ በዚህ ምክንያት ውሃ እንሰበስባለን። ከሚጠጣ ውጪ ለማንኛውም ነገር እንጠቀመዋለን ለመስሪያ እንጠቀመዋለን ለመግብ መስሪያ። ምክንያቱም ምናጠራቅምበት ማጠራቀሚያ በጣም ንጹህ የታጠበ ስለሆነ ቀጥታ ማለት ነው። ከ እንትን ምናወርደው ማለት ይቻላል ንጹህ ስለሆነ። እና እንጠቅ እሰበስባለሁ በጣም እሰበስባለሁ በተለይ ከዚህ በፊት። የነበርኩበት ሀገር ውሃ የምትመጣው ከሁለት ሳምንት አንዴ ነው እና ከሁለት ሳምንት አንድ ቀን መጥታ የምትመጣዋ ደግሞ ለሊት ላይ ነው። በአጋጣሚ ተኝተን ከሆነ ወይ ደግሞ ቀኑን ካላወቅን። ታልፈናለች። እና የውሃ የምንጠጣው ውሃ እናስቀምጥ እና ለረጅም ጊዜ እናስቀምጥ እና የሆነ እቃ ከዛ ውጪ ማንኛውም መሰራሪያ ክረምት ላይ የምንጠቀመው። በእንትን በዝናብ ውሃ ነው እና የዝናብ ውሃ ለፀጉር አይመከርም። ምክንያቱም በጣም እንትን ነው የሚያደርገው ከርዳዳ ነው የሚያደርገው። አላውቅም ለምን እንደሆነ እንደሚያደርገው አላውቅም። ግን በጣም ከርዳዳ የማይበጠር ነው የሚያደርገው ፀጉርን። ከዛ ውጪ ገላን ደግሞ ነጭ ያደርጋል። ግን እሱ ያው ከምንጠቀምባቸውም እንትን የሳሙና ነገሮች ቢሆንም። ከዛ ውጪ ግን ለማንኛውም በተለይ ለልብስ በጣም ቆንጆ ነው ለጽዳት ለቤት ጽዳት በጣም ቆንጆ ነው። ጽድት አድርጎ ነው እንትን የሚለው እና የዝናብ ውሃ እንሰበስባለሁ። ቢያንስ በሶስት ሮቶ ሰብስቤ አስቀምጣለሁ ረጅም ሰዓት መቀመጥ ይችላል ኬሚካል ስለሌለው። በማጥለያ በመጠቀም ማጥለያ በመጠቀም ካጠራቀምኩት። ረጅም ሰዓት ሁለት ወርም ሶስት ወርም ሊቆይ ይችላል አይበላሽም። ምንም የሚበላሽ ነገር የለውም ኬሚካል የለውም ምንም ነገር የለውም። በዛ ምክንያት የዝናብ ውሃ አጠራቅማለሁ። የነበርኩበት አካባቢም በጣም የውሃ እጦት ስለነበረ። እና ዝናብ ውሃ ነበረ። ቀዝቃዛ አካባቢም ነበርኩኝ እና ያ ቀዝቃዛ አካባቢ ደግሞ ዝናብ ብዙ ጊዜ ይዘንባል በዛ ምክንያት። ውሃ ካለመኖራቸው የተነሳ እና ውሃው ቴስታቸው ራሱ የሀገራቸው ውሃ በጣም ደስ የማይል ስለሆነ። የዝናብ ውሃ ይሻለኛል። እንደውም ጠጥቼም ሁሉ አውቃለሁ ያው አይጠጣም። ግን ጠጥቼ አውቃለሁ ምክንያቱም የቧንቧ ውሃ ከማጣት የተነሳ ስለሌለ። የሚሸጠው ራሱ በጣም ውድ ነው አንድ ሃይላንድ አስር ብር ነው የሚሸጠው ሁለት ሊትር። አስር ብር ነው የሚሸጠው የቧንቧ ውሃ ማለት ነው። ኖርማል የታሸገ ውሃ ደግሞ ከሃምሳ ብር በላይ ነው የሚሸጠው እና። ሁለት ሊትር ደግሞ ለምንም ማለት ቀኑ ለአንድ ቀን ብቻ ነው የምትሆነው በቀን ሃምሳ ብር ለውሃ ብቻ ደግሞ በጣም ከባድ ነው። እና ከዛ የተነሳ እኔ በጣም ቸግሮኝ። አጥቼ ሁሉ ሃምሳ ብር ማውጣት በጣም ከብዶኝ። ሃምሳ ብር እና ከዛ በላይ ነው እና ማውጣት ከብዶኝ። የዝናብ ውሃ እጠጣለሁ ሁሉ እና ይሄም ማደርገው እንግዲህ ከማጠራቀሜ የተነሳ ነው ብዙ ሰበስባለሁ በጣም ብዙ ነው የምሰበስበው። እንዳለ ዝናብ ሲዘንብ ቶሎ ብዬ ማጠራቀም ነው። ስራዬ። እና ብዙ ውሃ ሰበስባለሁ። ቆንጆ ነው እኔ ይመቸኛል በተለይ ይሄ ከፀጉር ውጪ የፀጉር መታጠቢያነት ውጪ ላሉት ነገሮች ይመቸኛል። ለጽዳት ልብስ ማጠቢያ በጣም ቆንጆ ነው ጽድት ነው የሚያደርገው። እና በዛ ምክንያት እንደገና ደግሞ የነበርኩበት አካባቢ ውሃ ተሽጦ ነው ማለት የራሴ የግል የሚባል ነገር ስላልነበረ።

በጣም ብዙ አይነት የስራ ምኞት አለኝ። በጣም ብዙ በየጊዜው አገር በቀያየርኩ ቁጥር። እድሜ ከፍ ባለ ቁጥር የሚያዋጣ ነገር ባየሁ ቁጥር ብዙ አይነት ስራ ምኞቶችን ለመስራት። ጥራለሁና። አሁን ሰሞኑን ደግሞ ያለውበት ሁኔታ ምንድነው? ከዚህ ከማኑዋል ስራ ወጥቼ ወደ ዲጂታል ስራ ስለመስራት ነው ምኞቴ። ከልጅነቴ ጀምሮ የተለያየ ምኞት ነው ያለኝ በጣም ብዙ የተለያየ ምኞት። ልጅ እያለሁ። እንትን ተማሪ ሆኜ ማለት ነው እንትን ሆስታስ መሆን በጣም ምኞቴ ነበረ። በጣም ሁሌ ምንድነው? መሆን የምትፈልጊው ሁሌም የአመቱ መጀመሪያ ላይ። ትምህርት ቤት አስተማሪያችን ምን? ምንድነው መሆን የምትፈልጉት አይነት እንትን ላይ በቃ እኔ ሆስተስ ነበር የሰራ ምኞቴ። የመስተጋ አስተናጋጅ መሆን በጣም ነበር የምፈልገው የነበረው። ከዛ ትምህርት ካቆምኩ በኋላ ወደ ንግድ ሲሆን ደግሞ ማንኛውም ሽያጭ ላይ። በቃ ውጤታማ መሆን በጣም ደስ ይለኝ ነበረ ማንኛውንም። የሚሸጡ ነገሮችን መሸጥ ደስ ይለኝ ነበረ። እና ከዛ እየቆየሁ ደግሞ አሁን ላይ ደግሞ ምን? ምመኘው እንትን ነው። ዲጂታል ስራዎችን ቤት ውስጥ ቁጭ ብሎ ዘና ብሎ። ከማንም ሰው ጋር። እንትን ይሄ መላፋትም ሊሆን ይችላል? ወይ ደግሞ ይሄ አሁን ሽያጭ ላይ በጣም አድካሚ ነው። አሳምኖ መሸጥ ምን ብሎ መሸጥ ከስተመር ማግኘት በጣም አድካሚ ነው ኦንላይን ላይ ግን። የራሴ ጥረት ብቻ ነው የሚያስፈልገኝ እና የተሻለ ነገር። ነው እየተመኘው የሚሄደው እድሜ ከፍ ባለ ቁጥር የተሻለ ነገር ባወቅኩ ቁጥር እና ብዙ ሰው እንላይን ምንም አይነት ስራ እንደሚሰራ አያስብምና። እኔም እንደዛ ነበርኩኝ አሁን ግን። ቤት ውስጥ ውዬ የተዝናናው ዘና ብዬ ቁጭ ብዬ። ምንም አይነት እንትን ሳይኖር በመዝናናት መስራት ኦንላይን ስራዎችን መስራት በጣም ደስ ይለኛል። ከምንም በላይ ደግሞ ትሬድ ማድረግ ፎሬክስ። በጣም ደስ ይለኛል እሱ ብለምደው ብችለው በርግጥ ሰው ይመርጣል። ማንም ሰው አይሰራም። እውቀት ስላለው ሰው አይሰራም ብር ስላለው ሰው ያንን ስራ ሰው መስራት አይችልም። ብዙ ነገሮች ሊኖሩን ይገባል። እና ምኞቴ ነው። በርግጥ ማድረግ አልችልም ይሄንን ምክንያቱም እኔ የዛ አይነት ሰው አይደለሁም። ለኔ ምንድነው የሚሆነው እንትን ነው ቁማር ነው የሚሆነው ለኔ። የቁማር ነው የሚሆነው ስል። ከስራየም ነው ዞሮ ልወጣ የምችለው እዚህ ላይ ምክንያቱም። ፎሬክስ የሚፈልገው አይነት ሰው አለ። እኔ ደግሞ እሱ የሚፈልገው አይነት ሰው አይደለሁም። በዚህ ምክንያት እንደማልሆን አውቃለሁ ግን ምኞቴ ነው ብሆን ምኞቴ ነው። በቃ ቄ አእምሮዬ ተቀያይሮ ምናምን በቃ። የሚፈልገው አይነት ሰው ብሆን ደስ ይለኛልና ትሬድ ባደርግ በጣም ደስ ይለኛል። አንደኛው ገንዘቡ በጣም ብዙ ነው ብዙ በትንሽ ካፒታል ብዙ ገንዘብ ማግኘት ይቻላል። ልክ ድሮ እንደሚያገኙት ማለት ነው እና። ፎሬክስ በቃ ምኞቴ ነው በስማዓም። ሁለተኛ ደግሞ ቤት ውስጥ አለቃ የሚባል ነገር የለም ከሰው ጋር ያለ ግንኙነት የለም። እኔ ደግሞ ከቅርብ ጊዜ ወዲህ። ከሰው ጋር መገናኘት በጣም ነው የጠላሁት ያለሁት እና። ከሰው ጋር መገናኘት መገናኘት ሰው የበዛበት አካባቢ መሄድ ምናምን በጣም ነው እየጨነቀኝ ያለው ቤት ውስጥ መዋል በጣም ምርጫየ ሆኗል። እና በዚህ ምክንያት ፎሬክስ ቺዬ ቤት ውስጥ። ትሬድ ባደርግ። ውጤታማ ብሆን ምኞቴ አሁን ላይ ያለውበት ምኞቴ ይሄ ነው። ያው ከድሮው ጀምሮ ድሮ ቅጥር ነበረ መጀመሪያ ሆስተስ መሆን ከዛ ደግሞ የራሴ ቢዝነስ ማን ሆኜ። ወደ ንግድ ስገባ ራሴ ነጋዴ ሆኜ ነገሮችን መሸጥ መለወጥ ነበረ አሁን ላይ ደግሞ ኦንላይን ላይ። ቁጭ ብሎ ሳይደከም ምን ሳይል። ከማንም ሰው ጋር ምንም አይነት ግንኙነት ሳይኖር። ስራን ብቻ ትኩረት አድርጎ መስራት። አንደኛ በቂ እረፍት አለው። ይሄ ኦንላይን ስራ ምኞቴ ምኞት ያደረኩበት ምክንያት። በተለይ ፎሬክስ። በቂ እረፍት አለ። ሰው ጋር ግንኙነት አለ ቦታ ጊዜ አይመርጥም። በቃ እሁድ ቅዳሜ ዘና ብሎ ማሳለፍ ነውና። እኔ ምኞቴ ነው እግዚአብሔር ቢያሳካልኝ። የምመኘው ስራ ቢኖር ትሬድ ማድረግ ነው። ፎሬክስ በተለይ የወርቅ

የፀጉሬን እንክብካቤ ያው ብዙም አልንከባከባውም። ምክንያቱም ፀጉሬን ብዙ ስስ ስለሆነ አልወደውም የራሴን ፀጉር አልወደውም ምክንያቱም ስስ ነው የፈለኩትን ስታይል መጠቀም አልችልም። በዛ ምክንያት ፓይስተራ ሲሰራ በጣም ስስና ትንሽ ስለሆነ አልንከባከበውም። አልወደውም እና ፀጉሬ ብዙም እንክብካቤ የለውም። ብዙም ሳይሆን ጭራሽ እንክብካቤ የለውም የምታጠበው ኖርል በ ሳሙና ነው በልብስ ሳሙና ነው የምታጠበው ሻምፓይ አይኖርም ኮንዲሽነር አይኖርም ትሪትመንት አይኖርም ምንም አይነት ትሪትመንት አይኖርም። ለዛለው የሚቀባ ቅባት አይኖርም እንደገና ለቆዳ የሚቀባ ቅባት አይኖርም አንድ አይነት ቅባት ነው የምቀባው ያገኘሁትን ቅባት ነው የምቀባው። እና በ እሱ የማደርግበት ምክንያት ፀጉሬ ሲጀመርም መጀመሪያም እንክብካቤ ስለማይወድ ማለት እንክብካቤ ስለማይወድ ሲጀመር የኢኮኖሚው ራሱ የለም። ግን እንክብካቤ ለምሳሌ አሁን የወይራ የካካዋ ቅባት የወይራ ቅባት የሬት ቅባት አይወድም ፀጉሬ በጣም ነው የሚያሳክከኝ። በጣም እንትን ይወጣበታል ፖሮፖር እና ጥሩ ጥሩ ቅባቶችን አይወድም የካካዋ ቅባት አይወድም። ኮኮናት ቅባት አይወድም እንዳለ የማይወዳቸው ብዙን አጥተው የወይራዝ ቅባት አይወድም በዛ ምክንያት ፀጉሬን መንከባከብ አቆምያለሁ ደህና ደህና የሚባሉ ቅባቶችን ስለማይወድ። ሁለተኛ ደግሞ ኮንዲሽነር በጣም ነው ፀጉርን የሚያሳሳው እና ትንሽ ነው የሚያደርጋት በጣም ትንሽ። ያው ሻምፑ ይሻለዋል ሻምፖ ትንሽ ይሻለዋል ከዛ ውጪ ትሪትመንትም እንደዚሁ በጣም ትንሽ ነው የሚያደርግብኝ ለብዙ ፀጉር ነው የሚጠቅመው ብዬ ነው የማስበው። ትሪትመንት እና ብዙም ፀጉሬን አልወደውም። አልንከባከበውም እንትን ከቤሎም ይሄ በልብስ ሳሙና ማጠቢያ በእሱ ነው ፀጉሬን የምታጠበው በቃ አለቀ በሱ እታጠባለሁ። ፈሳሽ ቅባት አለ ፓራፊን እሱን እቀባለሁ የሀገር ውስጥ ነው እሱ አዲስ አበባ መሰለኝ የሚመረተው እና እሱን ምርት እቀባና። አለቀ በቃ ረጅም ሰዓት እንደዛ ሆኖ ነው የሚቆየው ብዙ ጊዜ ሹርባ ነው የሚሰራው። ፀጉሬን ምክንያቱም ለመንከባከብ የሚያምር ፀጉር መሆን አለበት እና ወይ ፍሪዛ ይሁን ወይ ካክሳ አይሰራ ካክስ እሳት ሲነካው በጣም ስስ ነው ፍሪዝ ለመሆንም ጭንቅላቴ ነው የሚታየው በጣም ስስ ነው። እና ለምንም ነገር አይመችም ምናልባት ፈረንጆቹ ጥሩ እንክብካቤ ይሄንን አይነት ፀጉር ሊያደርጉለትና ሊመልሱት ይችላሉ ግን እኔ በኢኮኖሚ አንፃር የምችለውን ያክል አድርጌ አልመለስ ስላለ ሲጀመርም ተፈጥሮም ስስ ስለነበረ ትቸዋለሁ እና ሁሌ ምንም እንክብካቤ አላደርግም። ያው ለፕሮግራም በጣም ነው የሚያሳጣኝ ምንም ስታይል መጠቀም አልችልም ፀጉሬና ሁሌ ሹርባ እንደተሰራ ነው ከአራት ከምናምን እና በጣም ስስ ናት። በዛ የተነሳ ፀጉሬን እንክብካቤ ገቤ አላደርግም አልወደውም አልንከባከበውም። ከእኔ ልክ የሌሎች ሰዎች ፀጉር በጣም የሚያስቀናኝ በተለይ ብዙ ፀጉር ያላቸው ምክንያቱም እሳት ሲነካው ምንም ችግር የለውም ብዙ ፀጉር ስላላቸው። እንደገና ደግሞ ቤቢ ሄር ያላቸው የኔ ቤቢ ሄር የለም ወደ መሃል የገባነው ስስም ሆኖ ወደ መሃልም ገብቶ በጣም ነው የሚያስጣላው እና ግንባሬ ግንባሬ አካባቢ ያሉት እንዳለ ሳስተው ቆዳዬ ይታያል ሁሉ ሳስይዘው ማለት ነው እና። ቆዳየ ከስር ያለ ቆዳየ አልፎ ይታያልና በጣም ነው የሚያስጠላኝ በዚህ ምክንያት እና ፀብሬን አልንከባከበውም። ስስ ስለሆነ ወደፊት ወደ ውጭ ሲወጣ ለራሱ የተዘጋጀ ለስስ ፀጉር የተዘጋጀ ትሪትመንት ካለ ምናልባት ልንከባከበው እችላለሁ። ወደፊት አሁን ግን የኔ ፀጉር ያማከለ ትሪትመንት አይመጣም ገበያ ላይ አይውልም ቢውልም ደግሞ በጣም ከፍተኛ ገንዘብ ነው የሚጠይቀው እና። ገንዘብ ስለሚያስፈልግ ቤት ውስጥም እንክብካቤ ለማድረግ ማተሪያሎችን ለመግዛት ከፍተኛ ገንዘብ ነው የሚያስፈልገው። እና ፀጉሬን ቢመልስ ደስ ይለኛል ግን ለጊዜው አልንከባከበውምም አልወደውም። የሌላ ሰዎችን ፀጉር ነው የምወደው ከራሴ ፀጉር የለም።

ውሃ ማምጣት አቃለሁ። እኛ አካባቢ የኢትዮጵያ ውስጥ በብዙ መልኩ ውሃ ማምጣት ይቻላል። አንደኛውና ትልቁ ወደ ገጠሩ አካባቢ የሚጠቀሙበት እንትን ነው። ይሄ ምንጭ ነው ምንጩን አጣርቶ ማጣሪያ ይሰራለትና ከዛ ነው ሰው የሚቀዳው። እና አንዱን ምንጭ ወይ ደግሞ አንዱን የውሃ መቅጃ። ብዙ ሰው ብዙ ማህበረሰብ በጣም ብዙ ሰው ነው የሚጠቀምበት እና እኔም እዛ አካባቢ ተወለጄ ስላደኩኝ። ውሃ የምንቀደው የሆነ አንድ ቦታ ላይ ነውና ሩቅ ነው በጣም ሩቅ ነው ውሃው። እኛ አካባቢ በነገራችን ላይ ፋብሪካ የውሃ ፋብሪካ አለና። ምክንያቱም የኛ አካባቢ በጣም የሚጣፍጠው። ምንም ንጹህ የሆነ ከተራራ ስር የሚወጣ። ቆንጆ የምንጭ ውሃ ስለሆነ እሱ ተጣርቶ ነው የሚሸጠው እና። እኛ አካባቢ የውሃ ፋብሪካ አለ ትልቅ ፋብሪካ። አብዛኛው የሰው እንትን እዛ ነው የሚያመጣው እና የኛም ምንጭ አለን። እና በጣም ደስ የሚል ምንጭ አለና እዛ ሄደን ልጅ እያለን በሃያ ሊትር ጀሪካን። በአስር ሊትር ጀሪካን ተሸክመን ትንሽ ከቤታችን ይርቃል እንደገና ደግሞ መልከአ ምድሩ። ሌቭል የሆነ ስላልሆነ እንትን ወጣ ገባ ስለሆነ ትንሽ ይከብደናል። ቢሆንም ግን የተደጋጋሚ ስለሆነ የምንጠቀመው እንደዚህ ነገር ብዙም አይከብደንም። እና በጀሪካን ውሃ ማምጣት አውቃለሁ። ያው ሩቅ ቦታ ሄደን ቀድተን ማለት ነው። እና ስንቀዳ ደግሞ አንድ ጊዜ ብቻ አይደለም ረጅም ማለት ብዙ ጊዜ በተደጋጋሚ ቢያንስ በቀን አምስት ጊዜ ስድስት ጊዜ ልንመላለስ እንችላለን። የሃያ ሊትር ይዘን እና አንድ እንደሱ እንቀዳ ነበረ ልጅ እያለው። በሃያ ሊትር ምናምን በተለይ ክረምት ላይ ሲሆንማ በጣም ስቃይ ነው ምክንያቱም እንትን ይሆናል። ጭቃ ይሁን ይሁንና ያንሻራትተን ነበርና። ጀርካናችን ይሰበራል እኛ እንሰበራለን ብዙ ጊዜ። አንዳንድ ጊዜ ደግሞ የምንመጣባቸው መንገዶች ባለቤትየው ያጥርብንና። ባለቤቶቹ ያጥሩትና ከዛ መሄጃ እናጣለን። እና ውሃማ በሆኑ አካባቢዎች ነው የምንሄደው። እና በዛ ብዙ እንወድቅ ነበረ እና በዛ ውሃ እመጣ ነበረ ብዙ ጀርካንም ሰብሬያለሁ። እንደዚህ እየወደኩ ክረምት ላይ ምናምን እኔም ተሰበሬ አቃለሁ ውሃ ሳመጣ እና። እንኳን እንደዚህ እናመጣለን ሁለተኛ አሁን ግን እንትን ብሏል። በየሰፈራችን በየአካባቢያችን ውሃ ተዘርግቶ የውሃ ቧምቧ ሩቅ ሀገር መሄድ አቁመናል። አሁን ደግሞ ከቅርብ ጊዜ በኋላ ውሃ መቅዳት ማምጣት። የጀመርኩት ደግሞ የሆነ በረሃ ሄጄ። ቧንቧ በቀላሉ ማግኘት ስለማንችል ውሃ ሩቅ ቦታ ሄደን እኔና ባለቤቴ ሩቅ ቦታ ሄደን በሳይክል ጭነን ሁለት ጀሪካን እናመጣ ነበርና። በጣም ሩቅ ቦታ እንሄድና በሳይክሏ ከጀርባ ጭነን ከዛ እንገፋ ነበረ። እና እናመጣ ነበር እኔም ባለቤቴም እናመጣ ነበር በሳይክሌ አየጫንን። እና ውሃ ማምጣት እናውቃለን እዚህም ቢሆን አሁን ያለውበትን ሁኔታ። ይኸው ከቧንቧ ወደ ሮቶ በማጠራቀሙ እኛም በእንትን አንጠቀምም ይሄ ዘመናዊ አኗኗር አይደለም። አንድ ክላስ ቤት ስለሆነ የእቃ ማጠቢያ የራሱ ሲንክ የለውም። ስለዚህ ቀጥታ ውሃ የለም። ከግቢው አንድ ቦታ ላይ ብቻ ነው ውሃ ያለ እዛ ቀድቶ ማምጣት ስለሆነ። አምጥቼ ብዙ ጊዜ አስቀምጣለሁ። አመጣለሁ በዚህ በጀሪካን ከቧንቧ ወደ ሮቶ አለ ወደ ሮቶ ገለብጣለሁ ብዙ ጊዜ ምክንያቱም የኢትዮጵያውያኖች በተለይ እኛ እንትን ኦርቶዶክሳውያን። እሀድ ቅዳሜ እንትን አንልም አንቀዳም። ሰንበት ነው የምንለው እሁድ ቅዳሜ አንቀዳም ስለዚህ። አሁን እኔ አርብ ትናንት ረጅም አርብ ላይ ማለት ነው። ብዙ ውሃ አመጣለሁ እቀዳለሁ ረጅም የሆነ ብዙ ውሃ የሆነ ታንከር ሮቶ እሞላና ከዚህ በኋላ ሰኞ ነው የምቀደው። ከሰኞ በኋላ ነው የሚቀደው እሁድ ቅዳሜ ስለማይቀዳና ውሃ ማምጣት

ሹራብ አሁን መስፋት እችላለሁ እንደ አጋጣሚ ሆኖ አሁን ያው እንደ ሹራብ ተመሳሳይ ነገር እየሰራሁ ነው ያለሁት። እኛ ብዙ ጊዜ ከልጅነታችን ጀምሮ እንደዚህ እንድንለምድ ተደርገን ነው እንትን ያለን እኛ ሃበሾች። ማንኛውንም ስፌትንም ሊሆን ይችላል ሹራብንም ማንኛውንም ነገር የእጅ ሙያዎችን ለምደን እንድናድግ ነው የሚፈለገው። እና አብዛኛው ወጣት ይችላል ብዬ አስባለሁ። ከከተማ ልጅ ውጪ ከሀፍታም ልጅ ውጪ አብዛኞቹ ይችላሉ። ማለት የሃብታም ልጆችም ሊችሉ ይችላሉ ግን ቀብጠው ካላደረጉ ይችላሉ እና እኛ እኔም እችላለሁ እንደማንኛው እንትን እችላለሁ። እና አሁን አጋጣሚ ሹራብ የሰራው ነው የማወራው ይሄ ወደውም የማወራው ሹራብ እየሰራው ነው። እና እንደውም በፎቶ ማስቀመጥ ቢቻል እራሱ አሪፍ። ምርጥ ስራ ነው ደስ ይላል። የእጅ ስራ ነው የእጅ ስራ ደግሞ ሁሌም ምርጥ ነው። እና ሹራብ ደስ ይለኛል በጣም መስራት። እኛ አካባቢ ደግሞ አየሩ ይሄ ወጣ ገባነው ክረምት ሲሆን የሚለበሱ ሽራቦችን እሰራለሁ። አሁን ደግሞ በጋ ስለመጣ በጋ ደግሞ ስስ አየር የሚያስገቡ ሽራቦችን እሰራለሁ እና ብዙ አይነት ሽራቦች እሰራለሁ። እሱን ደግሞ ሙያውን ያገኘሁት ከእናቴ ከአክስቶቼ ነው። አብዛኛው ከአክስቶቼ ነው በጣም መስራት ይችላሉ። እኛ ቤት ውስጥ የሚሰሩ በእጅ የሚሰሩ በጥለት የሚሰሩ ሰራዎች በጣም ብዙ ናቸው። ዋናው ሹራብን ጨምሮ ይሄ እንደ ሹራብ አይነቶች የአልጋ ልብሶች ማለት ነው በከር የሚሰሩ እኔም ሰርቻለሁ። ቤታችን ውስጥ መገልገያዎቻችን እንደዛ ናቸው። ሹራብ ናቸው እንትን አሁን ለምሳሌ የሶፋ ልብሳችን ሹራብ ነው የሹራብ ሶፋ ልብስ ነው። እና በክር የተሰራ ማለት ነው። እና የሶፋ ልብሳችን እንደዛ አድርገን ነው የተሰራው። እንደገና ደግሞ እነዚህ ትራሶቹም በተመሳሳይ ሹራብ ናቸው። እንደገና ደግሞ ሞሰብ የምንጠቀመው ሞሰብም ሹራብ ነው የሹራብ ነው። እና እንዳለ ቤታችን ባህላዊ ነገር የሞላው ነው። እና ስፌትና ሹራብ እኛ ቤት አይጠፋም ሁሉም አለ። ሲቲል እጃችንን የምናደርቀው በሹራብ ነው። በተሰሩ በሹራ በተሰሩ እንትኖችን እቃ የምናጥበው እንደዛው ብዙ ነገር ተግባር በቃ ጨርቅ የሚያስፈልጋቸው ነገሮች ላይ እኛ ቤት ሹራብ ነው። በብዛት ያለ እና በሹራብ ብዙ ነገር እንትን እንላለን እና። ከመቻል ያለፈ ወደ ቢዝነስ ተቀይሮ ለምሳሌ የአልጋ ልብሶች ሹራቦች የአልጋ ልብሶች የምንሸጣቸው ነበሩ። እንሸጣለን የአልጋ ልብሶችን። ምክንያቱም በጣም ትልቅ ሜትር ከሃምሳ አልጋ ለሁለት ሜትር አልጋ በከለር በጣም ነው የምንሸጠው የነበረ እና። እንደውም እኔ አሻሽየው ሌላ አለም አካባቢ የሚሰሩ አሉ በተለይ ወደ አውሮፓ አካባቢ የሚሰሩ ወደ አሜሪካም አካባቢ የሚሰሩ አሉ። እና እነሱን በእኛ አንትን ስታይል ብሰራቸው በጣም ደስ ይለኛል። ከእኛ ባህል ጋር የሚመሳሰል የሚገርመው የቱርክም አለ። እና ቱርክ ፊልም ሳይ ሹራብ እየሰራው ምናምን እነሱም የሰሯቸውን አያለሁ። እና አንዳንድ ጊዜ ከእነሱ ዲዛይን እወስዳለሁ ማለት የሚያምር ነገር ያለው። ከድሮ ከቱርክ ፊልሞች ላይ የሚያምር አይና እኔ እሰራቸዋለሁና። ሹራብ መስራት በጣም የሚያስደስተኝ የሚመቸኝ ስራ ነው። ያው ቁጭታ አይፈልግም ቁጭ ማለት ይፈልጋል ትዕግስት ይፈልጋል። እና ያው እናቶቻችን ሲያስተምሩን ደግሞ ይሄን ይሄን አስተምረውን ስለሆነ ስፌት እንድንሰፋ ስፌቱ ሲሰለቸን ወደ ሹራብ እንድንሰራ ነውና። ሹራብ አሁን አጋጣሚ ስፌት አቁሜ የሹራብ ሹራብ እየሰራው ነበረ። እና ሹራብ አንደኛ ቢዝነስ ማን ያደርጋል ማለት መሸጥ ይቻላል ኦንላይን ላይ አሁን ላይ ይሸጣል። ብዙም እኛ አካባቢ ለእንደዚህ ነገር አክቲቭ ስላልሆኑ ነው እንጂ። ወደ ትልልቅ ከተማዎች ቢሆኑ እርግጠኛ ነኝ እኔም የያዝኩት ሙያ ዝም ብሎ ለኖርማል ሴቶች ማወቅ አለባት ተብላ የታወቀው ሙያ። ቢዝነስ እንደሚሆን ትልቅ ቢዝነስ እንደሚሆን እርግጠኛ ነኝ። ግን እኛ ጋር ለቢዝነስ አንጠቀምበትም ግን እንችላለን በቤት ውስጥ እንሰራለን እኔም ምሰራ

የምወደው አትክልት አብዛኞቹን አትክልቶች እወዳቸዋለሁ እኔ ማለትም እኔ የሚጠላ ነገር የለም የለብኝም በተፈጥሮዬ እንደዛ ነው እና ሁሉን አትክልት እወደዋለሁ። ግን ይበልጥ ይበልጥ የምወደው ጎመን ነገሮችን እወዳለሁ በጣም ጎመኖችን ጥቅል ጎመንም የሀበሻ ጎመንም ሰላጣም ቆስጣም በጣም ነው የምወደው። ሃፒታይት ይኖረኛል ኢቭን ሃፒ ታይቴ ከተዘጋ እነሱን ከበላው በአንድ ጊዜ ነው ሃፒ ታይቴ የሚመለሰውና የምግብ ፍላጎቴን ይጨምሩልኛል። እነዚህ ጎመኖች በተለይ። ሌላው ደግሞ ድንች ቃሪያ በተለይ ቃሪያ። ይለያል ነው ቃሪያ በቃ እኔ ምግብ መብላት ካቃተኝ ከታመምኩ ምናምን ከዘጋኝ አልርበኝ ካለ። ቀጥታ የምገዛው ቃሪያ ነው። ቃሪያ ከዛ በስንግ የሚባል ነገር አለ እኛ ጋር የኢትዮጵያን የምንበላው የሁሉም ባህል የተለያየ ነው እና እኛ ቃሪያን የምንበላበት መንገድ የተለየ ነው። ይሄ ከስር ያለውን ፍሬውን አውጥተን ከዛ የተቁላላ ሽንኩርት ያው ቲማቲም ያለው ጨው በደንብ ቅመም ያለው እሱን ከስር እናስገባዋለን ፍሬውን ካወጣን በኋላ። ከዛ እሱን በማንኛውም ምግብ ይበላል እንጀራ ባለው ባለው ምግብ በማንኛውም በተለይ ደግሞ ሽሮ ብዙ ጊዜ ሽሮ ስለምበላ ሽሮ ይዘጋኛልና ሽሮ ሲዘጋኝ ቃሪያ ገዝቼ ያንን ሽሮ ብበላ መልሶ ነው ይሄ ሃፒታይቴ የሚመለሰው የምግብ ፍላጎቴ የሚመለሰው እና ቃሪያ በጣም የምወደው በጣም የምወደው አትክልት ነው። ሌላው ደግሞ ቲማቲም ቁርጥ እኛ ጋር የተለመደ ነው ቲማቲም ቁርጥ ከሽሮ ጋር አንድ ላይ አንደኛ ገንዘቡ በጣም ከፍ ያለ አይደለም ቀላል ነው። ቲማቲም ሽንኩርትና ሎሚ አቸቶ ወይ ደግሞ ከዛ ደግሞ ቃሪያ ነው የሚያስፈልገው እና ቀለል ያለ ስለሆነ። ሰው ይመርጠዋል እና ቲማቲም እኛ ጋር በጣም ነው የሚሸጠው። በጾም ሰዓትም በፍስክ ሰዓትም ያስፈልጋል ቲማቲም። ብዙ ሰው የሚጠቀመው እንደዛ ነው እና ቲማቲም በጣም ነው የምወደው። ቲማቲም በተለያየ ነገር ይሰራል እኛ ጋር እንደ ስልስ አድርገን በበርበሬ ፓስታም መኮረኒም ማንኛውም ነገር ለመብላት እንደ ስልስ ስንጠቀምበታለን እና እንትን ቲማቲን በጣም እወዳለሁ። ሌላው ደግሞ ድንች ከልጅነቴ ጀምሮ እኛ አካባቢ የሚመረተው በስፋት በትልቁ ድንች ነውና። ድንች በጣም ነው የምወደው በጣም ማለት ነው ከልጅነቴ ጀምሮ እየበላውት ያደኩት ስለሆነ። ሽሮን አሁን ነው መብላት የጀመርኩት እንትን ግን ድንች ግን ከልጅነቴ ጀምሮ እኛ አከባቢ ስለሚመረት ከአመት እስከ አመት የሚጠቀሙት የሚበሉት እሱን ነውና። እኔም እንደ ሁሉም በልቼ ነው ያደኩት ድንች በተለያየ መንገድ በተቀቀለ እንደገና ተጠብሶ እንደገና ደግሞ ወጥ ተሰርቶ ብዙ ነገር ሆኖ ብቻ። ድንች የተለያየ ነው እኛ አካባቢ የሚሰራው ምክንያቱም ድንች ብዙ ስለሚመረት በዛው ልክ ብዙ አሰራር አለውና። ድንች በጣም ነው የምወደው ምንም ምግብ ሊዘጋኝ ይችላል። ግን ድንች ድንች ግን ሊዘጋኝ አይችልም እዚህ ጋር ሽሮ አሁን ይሰለቸኛል። ድንች ግን ሰልችቶኝ አያውቅም በጣም ነው የምወደው ድንች። እና አብዛኛውን አትክልት እወዳቸዋለሁ። ደስ ይላሉ የምግብ ፍላጎትን ይጨምራሉ። እኔ ከስጋ ከመሳሰሉት ከእንስሳት አስተዋጽኦ ከእነሱ ይልቅ አትክልት ምግቦችን በጣም ነው የምወደው። ያው አንደኛ የሚባለው ቃሪያ ነው ቃሪያ ወይም ደግሞ በስንጉ ማለት ነው ቃሪያ በስንጉ ፍሬው ወጥቶ ሽንኩርት ከገባበት እሱ በጣም ቆንጆ ቆንጆ የምወደው አትክልት ነው። ሁለተኛው ድንች ነው ሶስተኛው ደግሞ ጎመኖች ማንኛውንም ጎመን ጥቅልም ሰላጣም ሁሉንም ጎመን ብቻ ጎመን በጣም ደስ ይለኛል። ግን ማንኛውም ቤት አልበላም ምክንያቱም ጎመሮች በጣም ንጽህና ይፈልጋሉ ሲሰሩ። በጽዳት ነው መሰራት ያለባቸው። ነፍሳት ነገር አይጠፋባቸውም እና በደንብ ታይተው መሰራት አለባቸው። እና ይሄ በብዛት የሚሰራበት ቤት ውስጥ አልበላም ምክንያቱም ያንን ሁሉ ማጣራት ማጽዳት ስለማይችሉ። እኔ አልወድም በጣም ነው የሚዘጋኝ እንትን ስት ትልቅ ቤት መብላት ማለት ነው ብዙ አትክልት መብላት አልወድም

የወተት ተዋጽ ያው እወዳለሁ እኔ እኔ እንደ ተፈጥሮዬ ምንም የሚጠላ ምግብ ምንም አይነት ምግብ የሚጠላ ተፈጥሮ የለኝም። እና የወተት ተዋጽኦንም በጣም እወዳለሁ። ያው ብዙ ጊዜ እኛ ኦርቶዶሳውያን ጾም ባልሆነ ሰዓት ነው የምንጠቀመው። ብዙ ጊዜ አንጠቀመውም የወተት ተዋጽኦዎችን ቶሎ ቶሎ አንጠቀምም። ምክንያቱም ጾም ስለሆነ ነው አንደኛው ሁለተኛ ደግሞ ውድ ናቸው በጣም ውድ ናቸው ጥቅማቸውም በዛው ልክ ከፍተኛ ስለሆነ። በጣም ውድ ናቸው እኛ አካባቢ ለምሳሌ ወተት አንድ ሊትር መቶ ብር ነው። መቶ ብር መግዛት በጣም ከባድ ነው። አንድ ሊትር በቀን እንኳን በቀን ለወተት ብቻ አንድ ሊትር ማውጣት በጣም ነው የሚከብደው እና። ሌላው ደግሞ ቺዝ አሁን በጣም ነው የምወደው። ግን ስንት? ሁለት መቶ ግራም ሁለት መቶ ግራም ሁለት መቶ ምናምን ብር ነው እና በጣም ውድ ነው። በጣም ውድ ነው እና በዛ ምክንያት እኔ አልጠቀምም። ማለት አልጠቀምም ብዙ አክቲቭ አይደለሁም። ነፃ ቢሆን ኖሮ ሁሌ ነበር የምጠቀመው። ግን እንትን ማለት ነፃ ቢሆን ቢቀንስ ማለት ነው። እና ውድ ስለሆኑ ብዙ አልጠቀምም። ግን በጣም እወዳዳለሁ ባገኘሁት አጋጣሚ ለምሳሌ ፋሚሊ ጋር ሲሄድ ላሞች ስላሉ ፋሚሊ ጋር ወተት ተዋጽኦዎች በጣም እወዳለሁ። ቅቤ ተቀብቼ ቅቤ ቀብተውኝ ፀጉሬን እኛ እኛ እንቀባለንና ቅቤ ቀብተውኝ ከዛ ደግሞ ምግቡ የሚሰራው በተነጠረ ቅቤ ነው። ምግቡ ይሰራል። ከዛ ደግሞ እንትን ወተት አለ ወተት አለ እርጎ አለ። እና እርጎ እበላለሁ ከዛ አይብም አለ። ብዙ ነገር ነው ያለው እና የወተት ተዋጽኦችን ብዙዎችን እወዳቸዋለሁ። ቤተሰብ ጋር የሌለው ምንድነው ቺዝ ነው። ቺዝ እነሱ አያውቁም። አያውቁም ቺዝ እና አያወጡም ከዛ ውጭ ማንኛውም ተዋጽኦ ከልጅነቴ ጀምሮ የምወደው የምጠቀመው ስለሆነ ሲጀመር ከልጅነት ጀምሮ የምንጠቀመውን ነገር እየወደድነው እንጂ እየጠላነው አንመጣም አይሰለቸንም። ምክንያቱም ልጅ እያለን ምንም ሳናውቅ የምንጠቀመው ነገር ስለነበረ ማለት ነው። እና እኛ ቤት ሁለት ሶስት እንትኖች አሉ ላሞች አሉ እና እሱን ከአመት አመት ነው ምንም የሚቋረጥ የለም። እህቴ አንድ ለም አላት ከዛ አያቴ አንድ ላም አላት ከዛ እናቴ አንድ ላም አላት ሶስት አለ። ስለዚህ አመቱን ሙሉ ስንጠጣ ስንበላ ነው የምንከርመውና ምንም የወተት ተዋጽኦ የማንጠቀምበት ጊዜ የለም ግን ጾም በሆነ ሰዓት ነው የማንጠቀመው ማለት ነው። አሁን ላይ ግን በጣም ውድ ነው ከእነሱ ብዙ ኪሎ ሜትር እርቄ ነው ያለሁት ከፋሚሊዎቼ በጣም ብዙ ኪሎሜትር ስለዚህ ወተቱም ቅቤውም አይመጣልኝም። ስለዚህ ያው ምንም የምጠቀመው ነገር አሁን ላይ የለም። አልፎ አልፎ ቺዝ እገዛና ቺዝ በጣም ስለምወድ ቺዝ እገዛና ቤት ፒዛ እሰራለሁ። በባህላዊ በምጣድ ማለት ነው። ከዛ ውጪ ደግሞ ወተት ከስንት አንዴ እገዛለሁ። ፋሚሊ ጋር ሲሄድም ጠጥቼ እመጣለሁ እዚህ ያሉት ጋር ሲሄድ እነሱ ስለሚሉ ዴይሊ እንትን ኮንትራት ስለያዙ ማለት ነው። ስለምወድ በቃ ለኔም ይቀበሉልኛል እና እጠጣለሁ ወተት ቺዝ ብዙ ጊዜ ፒዛ እንበላለን። እኔ የወተት ተዋጽኦዎችን ብዙዎችን እወዳቸዋለሁ። ብዙዎችን ሳይሆን ሁሉንም እወዳቸዋለሁ። ግን አሁን እንደው ፈጣሪ ቢፈቅድም ምን እንደምመኝ። እንትን ብዙ ኪሎ ቅቤ ቅቤ እንትን ብሎ ከዛ ቅቤ ቢኖረኝ ብዙ ደስ ይለኛል። ምክንያቱም ቅቤ ረጅም ሰዓት ስለሚቆይ ረጅም ብዙ አመታቶችን ሊቆይ ይችላል ቅቤ የማይበላሽ ምግብ ነውና። ቅቤ ቢኖረኝ ብዙ ኪሎዎች ቢኖሩኝ በትልቅ እቃ ቢኖረኝ ሁሌ ዴይሊ ብጠቀም ከጾም ውጪ ማለት ነው። ደስ ይለኝ ነበር ፀጉሬን ከተቀበባሁ ራሱ በጣም ረጅም አመት ሆነኝ ፋሚሊ ጋር እያለሁ ነው የተቀባሁት። አሁን መቀባት አቁሜያለሁ። ከመውደዴ አንፃር እንደውም እያገኘሁ አይደለም። ምንም ነገር እንጂ ከአወዳደዴ የተነሳ ብዙ ነገር የማገኝ ነበር የሚመስለኝ። ግን አልተሳካም። ግን አሁን የወተት ተዋጽኦዎችን በጣም ነው የምወደው በጣም ምናልባት አሁን ጠንካራ ያደረገኝ የወተት ተዋጽኦ በመጠቀሜ ነውና

ገንዘብ እቆጥባለሁ መቆጠብ ግዴታ አስፈላጊ ነው አስፈላጊም ግዴታው ነው። ገንዘብ በተለያዩ አማካኝነት ሊያስፈልግ ይችላል። እና በዛ ለገንዘብ ሊያስፈልግ ስለሚችል መቆጠብ ግዴታ ነው ለደስታም ሆነ ለሀዘንም። ቤትም ማለት ብዙ ነገር ለሟሟላት መቆጠብ ግዴታ ነው። እና እቆጥባለሁ። ባገኘሁት ልክ እቆጥባለሁ ቲንሽ ሳገኝ ቲኒሽ እቆጥባለሁ ብዙ ካገኘሁ ብዙ እቆጥባለሁ። እና ሊሚት የለውም የምቆጥበውን ይሄን ያክል ብዬ ግን ባገኘሁት አጋጣሚ ሁሉ እቆጥባለሁ። በተለይ ደግሞ ኦንላይን ስራዎች ብዙዎቹ ሲሳኩ። በደንብ እቆጥባለሁ ለምሳሌ አሁን ቆጥቤ ምን ገዝቻለሁ እንትን? ምጣድ ገዝቻለሁ ምጣድ አስፈላጊ ነው እሱን ደግሞ በመቆጠቤ ነው የገዛሁት። ምጣድ ወደ አስር ሺህ ብር የገዛሁት እንላይን ላይ ሰርቻቸው የቆጠብኳቸው ብሮች ናቸው። ምጣድ የገዛልኝ አሁን ደግሞ አልጋ እየገዛሁ ነው አልጋ ደግሞ እንደዚሁ ስለቆጠብኩ ነው። አብቃ ወደ አስራ አምስት ሺህ እና ከዛ በላይ ነው ያወጣሁት ወደ ሃያ ሺህ አከባቢ። እሱንም ገዛ አሁንም በኦንላይን ሆነ በሌሎች ስራዎች። ከጊዜያዊ አስፈላጊ ከሆኑት ወጪዎቼ ቀንሼ እንትን ምለው ማለት ምንም ብክነት አይኖርም። እንትኔ ላይ ያላስፈለጊ የሆኑ ነገሮች አይገዙም ብዙ ጊዜ እና አሁን አልጋ የምገዛው። ረጅም ሰዓት ቆጥቤ ነው በጣም ረጅም ከአምስት ወር በላይ ቆጥቤ ነው። አልጋ የምገዛው። ቀጣይ ደግሞ አሁንም ገንዘብ ቆጥቤ ለመግዛት ያሰብኩት ቲቢ እና የቲቪ ቲቪ እና ኪችን ካባኔት መግዛት ሀሳብ አለኝ። መጀመሪያ ኪችን ካብኔቱ ማለት ነው። መጀመሪያ አሁን ኪችን ካብኔት የለኝም። ኖርማን ቀለል ተደርጎ የተሰራ ማንኛውም ሰው የሚሰራው አይነት ወንበር እንደው ምንድነው ጠረቤዛ አይነት ነገር ነው ያለኝ ኪችን ካብኔት የለኝም። ሸልፍ ነው ያለኝ መደርደሪያ ሸልፍ። ስለዚህ ኪችን ካቢኔት ያስፈልገኛል እቃዎች ስለሚታዩ እንዳይታዩ ለማድረግ ከእነሱ ኪችን ካቢኔት ስለሚያስፈልገኝ ለሱ ቀጣይ ቀጣይ ቆጥባለሁ አሁን። አልጋው ፕሮሰስ ላይ ነው እየተሰራነው አዝዤዋለሁ። አልጋው የገዛሁት ተቆጥቦ ነው አልቆ ሲያልቅ አሁን ደግሞ ቀጣይ ባሉት ወራቶች አምስት ወርም ሊሆን ይችላል ከዛም በላይ። ምን ይገዛል ኪችን ካቢኔት ይገዛል ማለት ነው። ከዛ ሲቀጥል አሁንም ቆጥቤ ሙሉ የቤት ዕቃዬን ማሟላት ነው ሀሳቤ። ቀጣይ ደግሞ ቲቪ አለ ከዛ ደግሞ ከቲቪ በኋላ ቁም ሳጥን አስቤያለሁ። ከቁም ሳጥን በኋላ ደግሞ ብዙ ነገሮች በጣም ብዙ ነገሮች ቀስ እያልኩና ይሄ ሁሉ ኖርማል በገንዘቤ ሳይሆን በማለት እየቆጠብኩ የተቆጠበ ገንዘብ ነው አሁን አምስት ወር ከዛም በላይ እቆጥባቸዋለሁ ማለት ነው የማገኛቸውን ነገሮች። በርግጥ እንደ ስራው ከፍ ያለና ዝቅ ያለ ቢሆንም። እግዚአብሔር ይመስገን። በመቆጠቤ ብዙ ነገር አሟልቻለሁ የቤት ዕቃዬን ማለት ነው። ባልቆጥብ ኖሮ ምንም የሚገዛ ብር አልነበረም ምክንያቱም ሰው ሰባት ሺህ ስምንት ሺህ እያገኘ መቼም ሃያ ሺህ ብር አልጋ ሊገዛ አይችልም። ካልቆጠበና ከኪራይ ያለፉ ነገሮችን ኪራይ ከፍዬ ከዛ በኋላ ወደ ቁጠባ ነው የማደርገው። ቁጠባ ጥሩ ነው። ያው ብዙ ነገሮችን ብዙ ጎዶሎችን ያሟላል እንደገና ለወደፊትም። ጥሩ ብዙ ገንዘብ ለማስቀመጥ በዝግ አካውንት አሁን የቤት እቃ ካሟላው በኋላ ምንድነው የማደርገው? ገንዘብ ምቆጥበው እንትን ዝግ አካውንት ላይ ነው። በአመት አንዴ የሚወጣ ወይ ምናምን እና። ወይ ዝግ አካውንት በቃ የረጅም ጊዜ ዝግ አካውንት ነው የማረጋው። ላለማውጣት ማለት ነው። እና ተለቅ ያለ ጥሩ ጥቅም ያለው ነገር መግዛት አሁን ፍሬጅ ለመግዛት በጣም ብዙ ብር ነው የሚያስፈልገው አመቱን ሙሉ መቆጠብ አለብኝ ምክንያቱም ሰባ ሰማንያ ሺህ ብር ነውና ሰባ ሰማንያ ሺህ ብር ለመግዛት በጣም ከባድ ነውና። በቁጠባ ግን በእርግጠኝነት ገንዘብ ቆጥቤ።

መዝገቦችን አስቀምጣለሁ ያው እንደሁኔታው አስፈላጊነት ማለት ነው። ያላስፈላጊ የሆነ መዝገብ በእርግጥ አይኖርም ግን። መዝገቦችን አስቀምጣለሁ በብዙ መንገድ አስቀምጣለሁ። ያው ቀላልና ከባድ መዝገብ የሚባል ነገር አለ። እኔ ያው በሁለት መንገድ አስቀምጣለሁ መዝገቦቹን አንደኛው በሶፍት ኮፒ አስቀምጣለሁ በፒሲም ሊሆን ይችላል በፍላሽም ሊሆን ይችላል በማንኛውም በስልክም ሊሆን ይችላል። በሶፍት ኮፒ ለማስቀመጥ እሞክራለሁ። ከዛ በሃርድ ኮፒም እንደዚሁ በአጀንዳዎች አስቀምጣለሁ ብዙ ጊዜ። እና መዝገቦችን እንደየሁኔታቸው ነው የማስቀምጣቸው። ግን አስፈላጊ ከሆኑ ነው አላስፈላጊ መዝገቦች አሉ። አላስፈላጊ መዝገቦች ምንም ጥቅም ከሌላቸው ያው ይጣላሉ። ግን ያው እኔ በጣም ጠንቃቃ ስለሆንኩኝ። አላስፈላጊ ቢሆንም እንኳን ይጣሉ ተብለው ራሱ አስቀምጣለሁ ምክንያቱም የሆነ ሰዓት በጣም አስፈላጊ ሆኖ ይገኛል። እና በጣም ብዙ መዝገቦችን አስቀምጣለሁ። በተለይ ደግሞ በ ስልክ ማለት ነው በስልክ በጣም የማስቀምጠው። ኖት ቡኬ ላይ በጣም ብዙ መዝገቦች አሉ በጣም ብዙ የመዝገቦች አሉ የምጠቀምበት አሁን ድረስ በጣም የብዙ አመት። አይታወቅም የሆነ ሰዓት ያስፈልገኛል። እና ብዙ መዝገቦች አሉ። ቦታ ነው ችግር የለብኝም ስለዚህ ማስቀመጥ ጥሩ ነው። እና በተለይ በፍላሽ ብዙ ነገሮች ይቀመጣሉ። ብዙ ነገር ፍላሽ ላይ ይቀመጣሉ በተለይ የስራ ነገሮችን ፍላሽ ላይ ማስቀመጥ አሪፍ ነው። እና መዝገቦች ብዙ ነገር አለ በወረቀት ግን ብዙም አይደለሁም። ብዙ ጊዜ የማስቀመጠው በሶፍት ኮፒ በእንትን ነው። እና በስልክ ወይ ደግሞ በፒሲ ወይ ደግሞ በፍላሽ ነው። ከዛ ውጪ ግን በወረቀት የሚቀመጡ ብዙም አክቲቭ አይደለሁም። ብዙም እንትን አልልም አላስቀምጥም። በወረቀት የሚቀመጡ መዝገብ መዝገቦችን አላስቀምጥም። ምክንያቱ ደግሞ እንትን ነው ይጠፋል ብዙ ጊዜ ይጠፋል በወረቀት የሚቀመጡ እንትኖች። ይሄ ትልቅ ቤት ካልሆነ ትንንሽ ቤቶች ቤቶች ሲዘጋጅ ምናምን ምናምን ይጠፋል። ማስቀመጫ ትልቅ ማስቀመጫ ሲኖር ምናምን ነው እንጂ የኔ ቤት ደግሞ በጣም ትንሽና እናንተ ስለሆነች። መዝገቦች ብዙ ጊዜ በሃርድ ኮፒ ከሆነ ይጠፋሉ። ያን ያክልም በሃድር ኮፒ የሚቀመጥ ወረቀት የለም ከትምህርት ማስረጃ ውጪ። አስፈላጊ እንትን የለም። በስልክ ነው ብዙ ነገሮች በስልክ ነው። ኖትቡክ ላይ ናቸው ብዙ ነገሮች እና መዝገቦችን በሶፍትድ ኮፒ ብዙ ጊዜ አስቀምጣለሁ

ኢንተርኔት አለኝ የተለየ ኢንተርኔት አለኝ ብዙ ጊዜ ዋይፋይ ነው የምጠቀመው። ግን ለብዙ አመታት እንትን ተዘግቶ ነበረና እኛ አካባቢ ያለንበት ሁኔታ አልነበረም። ኢንተርኔት ለዛም ከማህበራዊ ሚዲያ በጣም ርቀን እንደዚህ አይነት ሁኔታዎች ላይ ርቀን ነበረ። ወደ ድሮ ዘመን ተመልሰን ነበረ እሱ ኢንተርኔት የተዘጋበት ምክንያት ይኸው በጸጥታ ነገሮች ምክንያት ነው። እና ከአንድ አመት በላይ ኢንተርኔት የሌለበት አካባቢ ነበርኩኝ። እና ቢኖርም ራሱ በጣም ፈጣን ያልሆነ ነው እንትን ፈጣን የሆነ ሲመጣ ራሱ ፈጣን ያልሆነ ነው። እና አንድም ሀገር ቀይሬ የምኖርበት ምክንያት ኢንተርኔት ስላልነበረኝ ነው። ኢንተርኔት ወዳለበት አካባቢ መምጣት ነበረብኝ ነው። በፊት ስራ ቦታዬ አሪፍ ነበረ ያው የስራ እንቅስቃሴ ነበር ግን ኢንተርኔት አልነበረም። እና በዛ ምክንያት ኦንላይን ቢዝነስ ስጀምር ኢንተርኔት ወደማገኝበት አካባቢ መምጣት ስለነበረብኝ ነው የመጣሁት። ወደ አሁን ወዳለውበት አካባቢ እና አሁን ላይ አሪፍ ኢንተርኔት አለ። ፍይቭጂ ሁሉ አለ መሰለኝ እዚህ ፍይቭጂ ጀምሯል ሁሉ። ከዚህ በፊት የነበርኩበት ቦታ ግን ስሪጂ ነበረ ስር ስሪጂ ሆኖ ቪዲዮ ማየት አልችልም። ምናልባት ፎቶዎችና ጽሁፎች ነው ማየት የምትችለው እንጂ እንደዚህ አይነት ስራዎችንም መስራት አልችልም ነበረ። በዚህ ምክንያት ነው ሀገር እንትን ያልኩት። አሁን ጥሩ ኢንተርኔት አለኝ። አሪፍ ነው። አይቆራረጥም አይቀንስም። ጥሩ ነው በጣም ተመችቶኛል ጥሩ ተመችቶኛል ያለውበት አካባቢ ተመችቶኛል። ከዚህ በፊት ማለት እንደመጣው አካባቢ ሌላ ቦታ ተከራይቼ ኢንተርኔት ቤቱ የሌለበት ቤት ነበረ ኢንተርኔት የማይሰራበት ቤት። ስለማይሰራ በዛ ምክንያት መልሼ ወጥቼ አሁን ያለሁበት ቤት ሆኜ ገብቻለሁ እና አሁን ያለሁበት ቤት አሪፍ ነው። ቆንጆ ነው ኢንተርኔት በጣም ፈጣን ነው እና ኢንተርኔት ሁሌ አለኝ። ኢንተርኔትም ስላለኝ ነው። ስራ የምሰራው የምንቀሳቀሰው እና ኢንተርኔት ከሌለኝ ላይፍ እራሱ ሚቆም ነው የሚመስለኝ። ምክንያቱም ወደኋላ ነው የምሄደው ስራ ከስራ ነፃ ነው የምሆነው ስራ አይኖርም። እንደገና ደግሞ አለማችን ምን አይነት ነገሮችን ያስተናገደች ነው? የሚለውን ያለ ኢንተርኔት በምንም ልናይ አንችልም እና። እኔም እንደዚህ አይነት ሁኔታ ውስጥ ነበረ ለትንሽ ጊዜ ሬድዮ ነበር የማዳምጠው። ኢንተርኔት ስላልነበረ ማለት ነው። ስልኬን ለሬድዮ ብቻ ነበር የምጠቀመው። አሁን ግን እግዚአብሔር ይመስገን። ኢንተርኔት ተለቆ አሁን አሪፍ ነው። ፍይቭጂ ሁሉ ጀምሯል። ይኸው ስልኬ ሰፖርት አያደርግም እንጂ ፋይቭ ጂ ፋይቭ ጂ አለ። እና አሪፍ ነው ኢንተርኔት አለኝ። ደግሞ ግዴታ ነው ኢንተርኔት በተለይ ኦንላይን ለሚንቀሳቀስ ሰው እኔ ስለምንቀሳቀስ ግዴታ ያስፈልገኛል። ኦንላይን ነው። እንትኔን ራሴን ሰፖርት የማደርገው ወይ ደግሞ ራሴን የማስተዳድረው ኦንላይን በምሰራቸው ስራዎች ስለሆነ ኢንተርኔት ግዴታ አስፈላጊ ነው። ኢንተርኔት ባለባቸው አካባቢዎችን መዞር ግዴታዬ ነው እና ኢንተርኔት ለሁሉም ሰው አስፈላጊ ነው ለኔ ብቻ አይደለም። ኢንተርኔት የማያስፈልገው ሰው አለ ብዬ አላስብም። ምክንያቱም ገንዘብ ይሰራል በኢንተርኔት ብዙ ገንዘብ ይሰራል። በዛው ልክም ጥፋት አለ ያው የሰው ሁኔታ ነው እኔ እስካሁን በጣም ብዙ ገንዘብ ሰርቻለሁ በኢንተርኔት። ራሴን ማስተዳድረው እንደዚሁ ነው። ስለዚህ ኢንተርኔት ከሌለ ላይፉ ሁሉ ይቆማል። የኔ እንደዛ ነው ኢንተርኔት ሲዘጋ በቃ ህይወቴ ሙሉ ይቆማል ምንም መንቀሳቀስ ያቅተኛል በጣም ጭንቀት ውስጥ ነው ምሆነሁ። እና ኢንተርኔት ግዴታ ነው። ልክ እንደ ምግብ ነው ለኔ ልክ እንደ ምግብ አስፈላጊ ነው ብዬ ነው የማስበው። ምክንያቱም ምግብ የማገኘው በኢንተርኔት በምሰራቸው ስራዎች ናቸው። እና ኢንተርኔት ግዴታ አስፈላጊ ነውና እኔ አለኝ ሁሌም ደግሞ ይኖረኛል።

ቃል እጠብቃለሁ ቃል ማለት እኛ ኢትዮጵያን በጣም ከባድ ከባድ ነገር ነው። ቃል ቃል እንደመጠበቅ ቃል እንደመግባት ከባድ ነገር የለም። መጀመሪያ ሰው በጣም አስቦበት ነው ቃል የምገባው እኔም አስቤበት ነው ቃል የምገባው ነገሩን ቀለል አድርጌ አይቼ አይደለም ቃል የምገባው። ነገሮች ሲቆዩ ሲዘገዩ ምን ይፈጠራል የሚለውን አስቤ ነው። ቃል ለመግባት የምሞክረው በቻልኩት አቅም ላለመግባት ነው የምሞክረው ምክንያቱም። ቃል በጣም ከባድ ነው በጣም ማለት በጣም እኔ ቃል የለኝም ራሱ ለመግለጽ ቃልን እንደመጠበቅ በጣም ከባድ ነገር የለም። ቃል እንግዲህ ከገባሁኝ ያው እና ለመጠበቅ አላስብም ሁሉ ማለት ቃልን ከገባው ገባው ነው በቃ ከዛ በኋላ ቃሌን ለማፍረስ ምንም እንትን አይኖረኝም ምንም ሀሳብ አይኖረኝም ግዴታ ነው። እና እኔ እንደውም አሁን ላይ ምናልባት አሁን የቆምኩት እዚህ ቦታ ላይ የደረስኩት ቃሌን በመጠበቄ ነው። ጥሩም ይሁን ጥሩም አይሁን ብቻ ቃሌን በመጠበቄ ነው እና። ለምሳሌ ባለቤቴ በጣም ሀብታም ነበረ። በጣም ማለት ነው ያው ቃል ተገባባን አንድ ላይ ልንሆን ሲያጣም ሲያገኝም ላልከደው ላይከዳኝ ማለት ነውና። ከጊዜያት በኋላ ባለቤቴ እንትን ሆነ። ከሰረና በጣም ደሃ ሆነ ማለት ነው እና በጣም ችግር አሳለፍን በጣም ትልቅ ችግር ራበን በጣም ብዙ በረሃዎች ተንከራተተን። ብዙ ታመምን የጤና እክል ደረሰብን ምናምን እና ስቲል ቃሌን እንደጠበቅኩ ነው። ማለት ቃል እንደጠበቅኩ ለራሴ መናገር ማሰብም አልፈለግም ግን ቃሌን እንደጠበቅኩ ነው ምክንያቱም። ሲያጣም ሲቸገርም ሲያገኝም ነው ቃል ሳገባው የገባሁለትና ቃሌን እጠብቃለሁ። በእርግጥ በጣም ብዙ ሀፍታሞች ትዳር ሊጠይቁኝ ይችላሉ ምናምን ግን እኔ ቃሌን ለማክበር የማላደርገው ነገር የለም። አይደለም መታመም አይደለም መራብ አይደለም ማጣት ከዛ የበለጠ ነገር ቢመጣ ራሱ ቃል እስከገባው ድረስ ቃሌን እጠብቃለሁ። እና እርግጠኛ ነኝ ተሳክቶለት መልሶ ወደ ድሮ ቦታ ይመለስ ይሆናል። እግዚአብሔር ከፈቀደ ካልፈቀደም ይሄንን አስቸጋሪ ህይወት እንለምደው ይሆናል። አላውቅም ግን ቃሌን ማፍረስ አላስበውም ሁሉ መጀመሪያ ሲጀመር ማሰብ ነበረ። ነበረብኝም አስቤም ነው ቃል የገባሁት በርግጥ ግን ሰው ቃሉን ከማፍረስ ይልቅ መጀመሪያ ቃል ሲገባ አስቦበት። እወጣዋለሁ ብሎ መግባት አለበት እና እኔም እወጣዋለሁ ብዬ ገብቼ ነው ያገባሁት። እና እስቲል እስካሁን ቃሌን እንደጠበቅኩ ነው። ባሌን በእርግጠኝነት የሚወድልኝ ነገር ቢኖር ይሄንን ነው። ቃል በመጠበቅ ቃሌን በመጠበቅ ቃሌን ባለማጠፌ የተሻለ ነገር ሳገኝ ትቼው ባለመሄዴ በጣም ነው የሚኮራብኝ በጣም ነው የሚወደኝ። ሲጀመር ቃሌን በመጠበቄ ብዙ ሰዎች ጋር ተጣልቻለሁ። አንድ ጊዜ አይሆንም ማለት ይሄ የሰው ሚስጥር እንድነግር እንድነግርላቸው የሚፈልጉ ሰዎች አሉ። እና ቃል እኔ ደግሞ በጣም ነው የምጠብቀው በጣም ሚስጥር ብሎ የነገሩኝን ቃል ያስገቡኝን በጭራሽ አልተውምና። ባለቤቱ የቃሉ ባለቤት በቃ እስኪል ድረስ ማለት ነው። እና እኔ ቃሌን እኔ እንደውም እኛ ኢትዮጵያውያኖች ከአባቶቻችን ማለት ነው ሲነግሩ ምንድነው? ያሉት ከሚጠፋ የወለዱት ይጥፋ ይላሉ በጣም ከባድ ቃል ነው። እና ልጅን ራሱ ቃል ከማጥፋት ቃልን ካለመጠበቅ ይልቅ እንትን ልጅን ልጅ ቢጠፋ ይሻላል ቢሞት ይሻላል ቃሌን ከማጥፍ እንደማለት ነውና። ቃል ማለት ከልጅ በላይ ቃል ማለት ልጅ ማለት በጣም ከባድ ነገር ነውና። ይሄን ቃሌን በጣም ነው የምጠብቀው የፈለገው ቢመጣ ቃሌን በጣም ነው

የቤቴ ጣራ አሁን የሚታየኝ ጅብሰም ነው። ግን ጥቋቁር ነገር አለበት ውሃ ስለሚገባበት ነው መሰለኝ። የኛ የትክክለኛ የቤተሰቦቼ ቤት ከሆነ። ልጅ ያለው ያደኩበት ቤት እንትን ነው። ቆርቆሮ ነው። ጣራው ቆርቆሮ አብዛኛው ቤት ቆርቆሮ ነው። ጣራው በርግጥ ግን ከዛ ዝቅ ብሎ ኮርኒሱ የሚሆነው ምንድነው? እንትን ነው። ማዳበሪያ ማዳበሪያ እነዚህ ከለርፉል የሆኑ ማዳበሪያዎች አሉ። ወይ ደግሞ አንድ ከለርም ነጭም ሊሆን ይችላል። ያለ እሱን ይወጠራል ማለት ነው። ከግድግዳው ጫፍ እስከ ጫፍ ተወጥሮ ይመታል። ከዛ የጣራችንም የሆነው ማዳበሪያ ነው ማለት ነው። ከቆርቆሮው ነው በታች ማለት ነው። ከዛ ደግሞ እዚህ ከተማ ፋሚሊዎች ጋር ደግሞ የቤታችን ጣራ እንትን ነው። ምንድነው? ጭቡድ ነው። ከላይ ቆርቆሮ አለ ከቆርቆሮ በታች ደግሞ ችቡድ ነው። የድሮ ሆኖ ከተማ ላይ የሚሰሩ ቤቶች እንደዛ ስለሆነ ጣራቸው እና እዚህ ከተማ ያሉት ቤተሰቦቼ ቤታቸው። ወይም ደግሞ እኔ እኖርበት የነበረ ከመውጣቴ በፊት እኖርበት የነበረ ቤት እንትን ነው። የቤተሰቦቼ ቤት ችቡድ ነውና። ሙቀት ያለው ነገር ታች አይነድም አሳት ለምሳሌ አይነድም። ችቡዱ እንትን ይላል ቅርጹን ይቀይርና ይታጠፋልና ችቡድ ነው። ከዛ አሁን ደግሞ የምኖርበት ይሄ ጅብሰም ነው። ቅርጽ የወጣለት በስርዓት ዘመናዊ ቤት እንደሚያደርጉት ማለት ነው በጅብሰም ነው። ላይ ላይ እንትን ነው ጣራው ላይ ላይ እንትን ነው። ያው እንደማንኛውም ቤት አብዛኛው ኢትዮጵያ ውስጥ ቆርቆሮ ነው የሚጠቀመው አብዛኛው ሰው በአንድ አይነት ቆርቆሮና የሚጣቀመው እንደዛ ነው። ብዙ ጊዜ የፎቅ ቤቶች ያው ሲሚንቶ ምናምን አለ። ጣራቸው ሲሚንቶ የሆነ የተሞላ ማለት ነው። ይሄ ቤት ግን እንደዛ አይደለም። ጣረው ፎቅ ስለሌለው ኖርማል ቤት ስለሆነ። እንትን ነው ጅብሰም ነው። ግን ጀብሰሙ መጣ ምን ተብሏል? ታውቁራለህ ነጭ በነጭ የሰራው ከላዩ በጣም ጠቁሯል ምክንያቱን ቆርቆሮ አርጅቶ እንትን ብሏል አፍስሷል መሰለኝ። ይዞት ነው መሰለኝ። የተቀባው ቀለም ነጭ ቢሆንም የጣራችን ግን ብጥቋቁር ውሃ ያዘለ የሸበተ የሸገተ ነው። የሚባለው የቀየረ ነው ያለው እና ጥቁር በነጪው ሆኖ አሁን ሳየው በጣም ቆሽሿል። ቆሻሻው ደግሞ የራሱ እርጥበቱ ነው እንጂ። ይሄ ሌላ ነገር አቆሽሾት አይደለም እርጥበቱ አጥቁሮታል ጣራውን ውሃ ስለሚገባበት እና ጅብሰማችን ያው ቅርጽ አለው። ምርጥ ቆንጆ ቅርጽ ነው ያለው በርግጥ ባይበላሽ ኖሮ። እና ደግሞ አምፖሉ ያልነቀለ አያምርም ከቤቱ ጅብ ስም ከጣራው አንፃር ጣራው በጣም ስለሚያምር ያምፖሎ አቀመመጥ አያምርም። እና እጣሪያችን በጅብሳም የተሰራ ነው ይሄ። የልጅነቴ ደግሞ በ እንትን የተሰራው ኬሻ ማዳበሪያ ማለት ነው። በማዳበሪያ ነው የተወጠረው። ከለር ፉል የሆኑ ማዳበሪያዎች አሉ። አንድ አይነት ከለር የሆኑ ማዳበሪያዎች አሉ አሉና። ያው እንደ እኛ ቤት ነጭ ነበር የነበረው ነጭ ማዳበሪያ በጣም ትልቅ ማዳበር ነበረንና። ቤታችን ወደ ሃምሳ ካሬ ምናምን ይሆናል የቤቱ ስፋት ብቻ። ያ ሁሉ በእንትናው የተሰራው በ ነጭ ነው ነጭ ነው ጣራው እንደሆነ የተደረገው ነጭ መዳበሪያ ተወጥሮ ማለት ነው። እና በዚህም መልኩ ነው የልጅነቴ የተሰራው ጅብሰን ምናምን የለውም። ጊዜ ያሉት ፋሚሊዎቼ ቤት የነበረው የነበርኩበት ደግሞ ያው ችብድ እሳት ሲነካው እንትን በጣም እንትን ይሰበር ነበሩ ጠራ ላይ እንደሆነ ይሰበር ነበር። እሳት በጣም ሙቀት ሲሆንበትና። ቤት ውስጥ ምንም ማብሰልም እንትን ማለትም እንቀንሳለን ብዙ ጊዜ በተለይ። ምጣዳ አንለኩስም እዛው ምጣዱ ያቃጥለው እንትን ስለሚያቃጥለው እና። አሁን ያለው

የማስታውሰው ጥሩ መምህር በጣም በእኔ በተማርኩበት ጊዜ ጥሩ ጥሩ የሚባሉ አስተማሪዎች ነበሩኝ። አብዛኞቹ ለኔ ጥሩ ናቸው መጥፎ የምላቸው በጣም ትንሽ አስተማሪዎች ናቸው። አብዛኞቹ ጥሩ ናቸው። ገና ልጅ እያለሁ እታች አንደኛ ክፍል ሁለተኛ ክፍል ሆኜ ማስታውሰው አንድ መምህር ነበረ። መምህር ከአንዱ ይባላል አይቼው አላውቅም ከዛ በኋላ በርግጥ ማለት ከ ከስተማሪኝ በኋላ አይቼው አላውቅም። ግን ለኔ ሶስተኛ አራተኛ ክፍል ሁለተኛ ክፍል ያስተማረኝ እሱ ነበር እና መቼም አረሳውም ሰውም በጣም ነው የሚወደኝ። በጣም በጣም ማለት ነው የሚወደኝ። ከክላሱም ከትምህርት ቤቱም እንደኔ የሚወደው ያለ አይመስለኝም። በጣም ይወደኛል። እና እድም የትምህርት ቤቱ ሀላፊም ነበረና እንትና የትምህርት ቤቱ አምባሳደር አድርጎ ሁሉ ምንድነው ሹሞኛል። እኔን እና በጣም ነው የሚወደኝ በርግጥ በትምህርቴም ጎበዝ ነበርኩኝ። እና በጣም ይወደኛል በጣም ማለት ነው ማልረሳው ጥሩ መምህር ከልጅነቴ። ዶክተ ማንነው መምህር ክንዱ ይባላል። ከዛ በኋላ አይቼው አላውቅም ባየው ምኞቴ ነው ግን አይቼው አላውቅም። ሁለተኛ ደግሞ በዛው መምህርት ሂሩት ምትባል አስተማሪዬ በጣም ትወደኛለች ሪስፔክት አናች አብዛኞቹ በጣም ነው የሚወዱኝ። ከክላሱ በጣም ትንሿ ተማሪ ነኝ በሰውነትም በእድሜም በጣም ትንሿ ተማሪ ስለሆንኩ አብዛኛውን ሰው በጣም ይወደኛል። በጣም ቀይ ነኝ ከተማሪዎቹ አንፃር እና ቀይ ነጭ ነኝና በጣም ነው የሚወዱኝ። አብዛኞቹ አስተማሪዎች ከዛ እንትን አምስት ስድስተኛ ክፍል ሂሳብ አስተማሪያችን በጣም ነበር የምወደው። እሱ ደግሞ በጣም እሱም አብዛኞቹ ስለሚወዱኝ ነው የምወዳቸው ስለሚንከባከቡኝ እና አምስት እና ስድስተኛ ክፍል ሂሳብ አስተማሪ ነበረ። ስሙን ስለሚቀልድ እየቀለደ ነው እንትን አንደርጋቸው ምናምን ብሎ የምናገረውና ስሙን በትክክል አላውቅም በትክክል አይናገር አልተህ አናውቀውም እኛ ልጆችም ስለሆንን አላስታውለንም። እና እሱ መምህር በጣም ምርጥ ነው። ሂሳብ ትምህርት ላይ ጎበዝ ስለሆንኩኝ እሱም በጣም ነው የሚወደኝ። ከክላሱም ከ ከእኔ ከሴክሽኑም ከክላሱም በጣም ነው የሚወደኝ አስታውሳለሁ። ሌላኛው ደግሞ ስምንተኛ ክፍል ማትስ አስተማሪያችን በጣም ምርጥ ነው። መምህር መኩራያ ይባላል በጣም ስማርት መምህር ነው እና እሱ በጣም ይወደኛል። ያው ከእሱ ከመካከለኛ ነው በጣም በጣም አይደለም መካከለኛ ነው ግን በጣም የምወደኝ ይኸው ከትምህርቴ አንፃር ማለት ነው። ሌላ ደግሞ ሃይስኮል ሃይስኮል ፊዚክስ አስተማሪ በጣም ነው የሚወደኝ እሱ ፊዚክስ አስተማሪ። በጣም እንትን በጣም ይንከባከበኛለን በጣም ይወደኛል እና ፊዚክስ አስተማሪያችን ስትል እስካሁንም እያስተማረ ነው። አጋጣሚ ክላስ ማቆሜን ሲሰማ በጣም ነው የተናደደው እሱ። ምክንያቱም ያለኝን ተሳትፎ ያቃልና። በቅርበት ሆኖ ስለሚያቅ። እና ፊዚክስ አስተማሪ ክላስ እንዳቆምኩ ሲያውቅ ሲሰማ በጣም ተናደደ በጣም ማለት ነው። ስልኬን ተቀብሎ ለማውራት ሞከረ ምናምን እና እኔ ፍላጎትም በራሴ ምክንያት ስላልነበረኝ ክላስ ማቆሜን በጣም ተናዶብኝ ነበረ። እንደዚሁ እንትን ኬሚስትሪ አስተማሪም በጣም ነበር የምወደው። እሱንም በጣም እወደዋለሁ። አብዛኛውን ሃይስኮል ያሉት አስተማሪዎች ደስ የሚሉ ናቸው። በጣም እውቀታቸው በደንብ የሚገባኝ ማስተዋል የምጀምርበት ሰዓት ስለነበረ ያኔ እውቀታቸው በደንብ እንትን ደስ ይለኛል እና። አብዛኞቹ አስተማሪዎች የሚያስተምሩት ነገር ስለሚገባኝ ነው የምወዳቸው። ቃለል አድርገው ስለሚያስተምሩኝ እና ስማርት ስለሆኑ ነው የምወዳቸው። እና እነሱም ጥሩ መምህር ናቸው። እና ለመጨረሻ ጊዜ ጥሩ መምህሬ ያው ሃይስኩል አስተማሪዬ ዶክ መምህር ጋሻው ይባላል። ፊዚክስ አስተማሪዬን

ቤተሰብ ብዙ ጊዜ ይሰበሰባል። ያው እንትን የለውም። በተለይ ከሰአት በጣም ይሰበሰባሉ። ምክንያቱም ከሰአት እኛ በባህላችን ቡና ከምሳ በኋላ ቡና ይፈላል እና ቡና ሲፈላ የኛ በሀል። ብዙ ሰው ተሰባስቦ ነው አንድ ላይ ሚጠጣው ልክ እንደ በዓል ማለት ነው። እና በዛ ምክንያት የኛ ቤት ከሰአት ሁሌም ይሰባሰባሉ ከስራ ምሳ ሊበሉ ሚመጡት። አንድ ላይ ልጆቹ ምናምን ከትምህርት ቤት መልስ አንድ ላይ እንሰባሰባለን። እና ቡና ሲፈላ እስኪያልቅ ድረስ ይኸው። እስከ ስምንት ሰዓት ድረስ ከአሁን ከስድስት ሰዓት እስከ ስምንት ሰዓት ባለው ቤተሰብ ይሰባሰባል። ከዛ ደግሞ ወደ ስራ ሄደው። ደግሞ መልሰው ማታ ላይ የወራት ሰዓት ይሰባሰባል። እኛ ቤት ለየት እሚያደርገው እና ልዩ እሚሆነው። ሁሉም አንድ ላይ ነው ሚበላ። ከትንሽ እስከ ትልቅ በየ እንትኑ። ቢያንስ በሁለት ሞሶብ አንድ ላይ ነው ምንበላው። እና ተሰባስበን በመጎ ጉርሻ በመጎራረስ ነው እና። ቤተሰብ ደግሞ ተሰ ተነጣጥሎ አይበላም ብዙ ጊዜ ለየብቻ አይበሉም። አንድ ላይ ነው ሚበሉት በዚህ ምክንያት እንሰባሰባለን። ለመብላት ግዴታ ካለንበት ተሰባስበን ከየሩማችን ከየክፍላችን ወጥተን። አንድ ላይ ሳሎን ተሰብስበን ነው እምንበላው እና ለራትም ለምሳም። እንሰባሰባለን ብዙ ጊዜ ቁርስ ላይ ነው የማንሰባሰበው እንጂ ምሳና እራት ላይ በደንብ ነው ምንሰባሰበው። በዛ ላይ ከአራት በኋላ ጨዋታ አለ ምን አለ? ብቻ ደስ የሚል እንትን ነው ቤተሰብ ላይ ያለን እና በየቀኑ ነው ስብሰ ሚሰባሰቡት። ከዛ ውጪ ግን የሩቅ ማለት ሩቅ ቦታ ያሉ ቤተሰቦቻችን ሩቅ ያሉ ዘመዶቻችን። እነሱ እነሱ ደግሞ ሚሰባሰቡት በጣም ሩቅ ሳይሆን እዚሁ ከተማ ውስጥ ከሆኑ። እሁድ እሁድ እንሰባሰባለን እሁድ እሁድ ሁሉም ሰው ስራ የለውም። ክላስ ትምህርት የለም ምናምን እና። በዛ ምክንያት እሁድ እሁድ ልጆቻቸውን ይዘው ይመጣሉ። ምሳ እዚህ ነው በልተውም እሚበሉትና እሁድ የስብሰባ ቀን ነው። ቤተሰብ እሚገናኝበት ቀን ነውና እዚህ ከተማ ውስጥ ያለነው ቤተሰቦቻችን በሙሉ አንድ ላይ። ምን ውለው እሁድ ነው አሁን ለምሳሌ እኔ ከፋሚሊ ጋር እምሄደው እሁድ ነገ ማለት ነው እሁድ ነው። እሄዳለሁ እንሰባሰባለን ምሳ እንበላለን ስንጫወት እንውላለን ከዛ። በቃ ደስ የሚል ቀን ነው እሚሆነው እሁድ ሁሌም ለኛ ቤተሰብ። ከዛ በጣም እሩቅ ያሉ ቤተሰቦቻችን ደግሞ ምንሰባሰባ በበዓላት ጊዜ እንሰባሰባለን። ሩቅ ያሉ ቤተሰቦቻችን። ከዚህ ክልል ውስጥ ማለት ነው ሩቅ ያሉ ቤተሰቦቻችን ለበአል ይመጣሉ። የኛም ይሄዳሉ እና ለበአል እንሰባሰባለን። የበዓላት ግድታ ነው በግ ይታረዳል ዶሮ ይታረዳል። እና ብዙ ነገር ፕሮግራም ስለሚዘጋጅ ብዙ ጊዜ እኛ ቤት ነው ቤቱ ትልቅ ቤተሰብ እሚያስተዳድር ቤት ስለሆነ። ትልቅ ስለሆነ ከሌላ ቦታ ያሉ ቤተሰቦቻችን እዚህም ከተማም ያሉም የትም ቦታ ያሉት አንድ ላይ ተሰባስበን ነው። በዓልን እምናሳልፈው። እና የመስቀል የገና የአዲስ አመት የጥምቀትም እንገናኛለን። የፋሲካ እንገናኛለን። እነዚህ እምንገናኝባቸው ሰዎች እንግዲህ ከሩቅ እሚመጡት ከዚህ ከተማ ውጪ የሆኑ ቤተሰቦቻቸን ማለት ነው። ያኔ ቤተሰቦቻቸውን ይዘው ይመጣሉ በእነዚህ በዓላት። እና ስለው ቤት ውስጥ ያለ ነው ቤተሰብ ልጆች ትላልቅ ሰዎች። እዚህ ጎረቤት አካባቢ ጎረቤት ሁነን እዚህ ቅርብ ቦታ ምንኖር ከሆነ ቡና ጠጡ ይባላሉ ከሰአት በተለይ። ቡና ስለሚጠጣ ከሰአት እኛ ጋር ነው ምሳ እሚበሉት እዚህ ጎረቤት ከሆኑ ቤተሰቦቻችን አብዛኞቹ። ዘመዶቻችን። ከዛ ውጪ ግን ዋናዎቹ ቤተሰቦቻችን ግን በቀን ሁለቴ እንሰባሰባለን። ይኸው አንድ ቤትም እየኖርን ስለሆነ ግቢው ብዙ ነው ከዛ ብዙ ቤተሰብ ነው እሚኖረው። እና እምንሰባሰበው ከሰአት አለ ማታ አለ። ጠዋት ብዙ ሰው አይሰባሰብም። ጠዋትና ማታ ሁላችንም እንሰባሰባለን

አስተያየት መቀበድ ብዙ ጊዜ አይመቸኝም ማለት አይመቸኝም አስፈላጊ ሆኖ ከተገኘ ልቀበል እችላለሁ ግን አንዳንድ ጊዜ ግን አይመቸኝም። አንዳንድ አስተያየቶች እንትን ናቸው ኔጌቲቭ ናቸው። ደስ የማይሉ የሚያሸማቅቁ ናቸው በተለይ ለኔ የሚሰጡኝ አስተያየት አብዛኞቹ የሚያሸማቅቁኝ አይነት ናቸው። እና ለምሳሌ እኔ በተፈጥሮዬ ተፈጥሮ አይደለም ከቅርብ ጊዜ ወዲህ የመንተን መወፈር ከጀመርኩ በኋላ። እንትን ይሄ የሆነ የመጉበጥ ወይ ደግሞ ጎንበስ ብሎ የሚሄድ ትከሻ አካባቢ ይታይብኛል። እና እሱን በጣም ብዙ ሰው ነው የሚለኝ እኔ ፈልጌው አይደለም እንደዛ ምሆነውና ወይ በስፖርቱ ወይ በህክምና ነው ወይ በማሳጅ ነው ወይ በሆነ ነገር ይስተካከላል። ግን ሰዎች ባገኙኝና ባዩኝ ቁጥር በቃ በጣም ነው። አስተያየት የሚሰጡኝ ይሄ ከትከሻሽ ዝቅ እያልሽ ነው ብለው ማለት ነው እና አውቃለሁ እኮ ሳላቅ አልቀረም። ማለት አስተያየት ማለት የማላውቀውን ነገር ሲነገረኝ የሚሆን በጣም ደስ ይለኛል። እና አውቀዋለሁ ችግሩን መቅረፍ አቅቶኝ እንጂ። ሳላውቀው ቀርቼ አይደለም እና እንደዚህ ሲሉ በጣም ነው የምበሳጨው በተለይ ደግሞ ሰው በበዛበት መሃል በሰዎች መካከል ጮክ ብሎ የሚነግረኝ ሰው የሆነ አስተያየት ጮክ ብሎ የሚነግረኝ ሰው አልወድም። ዞር ብሎ እንደዚህ እንደዚህ ነው ምናምን ብሎ ቢነግረኝ ደስ ይለኛል። እና አስተያየት እንደሚሰጡኝ ሰዎች እና እንደ ሁኔታው አስተያየት እንደሚገባው ነገር የተለያየ ነው። ደስ የማይለኝም ሰዓት አለ የማልወድበትም የሚወድበትም ሰዓት አለ። ለምሳሌ ልብሴ ፔሬድ ቢነካ እና እሱን ሰዎች እቅ ጠጋ ብለው ቢነግሩኝ ደስ ይለኛልና እንደዛ መልካም አስተያየት አለ። ከዛ ውጪ ግን በጣም ከተጎንብሰሽ እሄድሽ ነው ብለው ከሰዎች መሃል አውሸማቀው ሲነግሩኝ። መጎንበሴን አሸማቀው ሲነግሩኝ ከዛ ብዙ ሰዎች እየሰሙ በጣም ነው እንትን እሚለኝ በጣም እምናደደው እና አልወድም። አንዳንድ ጊዜ ባይሰጡኝስ ማስተካከል እማልችለውን ባይሰጡኝስ እላለሁ። እና እንደውም በጣም ሲበዛብኝ እንደዚህ አይነት አስተያየት ሲበዛብኝ ምን አደረኩኝ በጣም ቀና ብዬ ለመሄድ ስሞክር። ሌላ ሰው ደሞ እንደዚህ ብሎ አስተያየት ይሰጠኛል። የሆነ አካሄድሽ እንደሰጎን ነው እሚመስለው በጣም ቀና አልሽ በጣም እንትን አልሽ ምናምን ብሎ ቀና ስል እንትን አሁንም መጥፎ አስተያየት ይሰጠኛል። እንትን ስል ጥሩ ነው እሚለኝ ሰው የለም። ወይ ደሞ አብሮ እሚያግዘኝ ሰው በዚህ ጉዳይ የለም። እና አንዳንድ እሚያናድዱኝ አስተያየቶች አሉ። ግን ማስተካከል ያለብኝ እኮ ሚስተካከል እና ቢስተካከል ደሞ አሪፍ ሁኔታ እሚሆን ከሆነ አሪፍ አቅጣጫ እሚይዝ ከሆነ ማንኛውንም አስተያየት እቀበላለሁ። እና ለምሳሌ አንዳንድ አስተያየቶች አሉ እማልወዳቸው አስተያየቶች ምንድነው? ጥፍርሽ በጣም ነው አሚያምረው ፊትሽ አይላሽሽ በጣም ያምራል። እና ሜካፕ እንስራሽ ተሰሪ ጥፍርሽን ተሰሪ እሚለኝ ሰው አይመቸኝም በጣም ነው እምናደደው። ስለሚያምር አደለም መሰራት ያለብኝ እና የራሴ እንትን አለ ውስጤ እሚወደው ማንነት አለና ውስጤ ከሚወደው ማንነት ውጭ መሆን አልፈለገም እና። እንደዚህ አይነት መቶ አስተያየቶች አሉ ጥፍርሽ ስለሚያምር ተሰሪ ጥፍር ቀለም ተቀቢ ምናምን እሚሉኝ እና እኔ ደሞ ተፈጥሮአዊ የሆኑ ነገሮችን እንዳሉ ቢቀጥሉ ነው እምመኘው እና እንደዚህ አይነት አስተያየቶችን አልወድም። እንደገና ደግሞ ለምሳሌ ረጅም ቀሚስ መልበሴን እሚወዱልኝ አስተያየት እሚሰጡኝ ሰዎች አሉ። እንደው በአጋጣሚ በስህተት ወይ ደሞ ሳላስበው አጭር አጠር ያለ ወይ ደሞ በቅርጽ የሆነ ልብስ ለብሼ ካያዩኝ እሚያምርብሽ ይሄ ሳይሆን ይሄኛው ነው ብሎ አስተያየት እሚሰጡኝ ሰዎች አሉ። ትክክለኛ አስተያየት እሚሰጡ ፖዘቲቭ አስበው ለኔ አስበው እሚሰጡኝን እቀበላለሁ። አስተያየት ከዛ ውጪ ግን እኔን የማንቋሸሽ እኔን ራሴን እንድጠላ ራሴን ዝቅ እንዳደርግ። ማለት ማስተካከል ሳይሆን አስተያየቱ ውስጤን እንዲጎዳው እሚያደርጉ ሰዎች አሉ። እና ሁለት አይነት አስተያየት ነው ያለው ያው ፖዘቲቩን እቀበላለሁ። ኔጌቲቪ የሆኑ ፖዘቲቮችን ደሞ አልወድም እና አስተያየት መቀበል በጣም ነው እምወደው። ግን ፖዘቲቭ የሆኑትን አስተያየት

የተለያዩ ስራዎችን ሰርቻለሁና እነዛን የተለያዩ ስራዎች ስሰራ ወደ ስራ መገባበት ሰዓት የተለያየ ነው። ብዙ አይነት ስራ ሰርቻለሁ እና ለምሳሌ የመጀመሪያው ከፋሚሊ ጋር ሆኜ ስሰራው የነበረው ስራ። የራሳቸው ስለነበረ የፋሚሊ የራሳቸው ስለነበረ ቁርስ በስርዓት መልቼ ጠዋት ስራ ሰርቼ ምናምን ነው ወደ ስራ የምገባው እና። ከሶስት ሰዓት እስከ አራት ሰዓት ባለው ወደ ስራ ገባለው አርፍጄ ማለት ነው። በጣም ስለምንተኝ ተኝተን እናረፍዳለን እና ትንሽ ዘንግይተን ነበረ ምን ከፍተው የነበረ እንደ ቤተሰብ ተኝተን መርፈድ እንወዳለን እና። አርፍጄ ነው ስራ የምገባው ከሶስት ሰዓት እስከ አራት ሰዓት ነው እና በሰአቱ አልነበረም በሰአቱ የሚባለው በዛ ሰዓት አንድ ሰዓት ነው። እኔ ሁለት ሰዓት አርፍጄ ነው የምገባው እና በሰአቱ ያኔ አልገባም። በሁለተኛው ግን እንደዚሁ ማዞር ስለነበረ ያኔ እንትን ሰዓት አልነበረም አይወስነውም። በማንኛውም ሰዓት ሄዶ ማዞር ይቻላል። ይኸው በቀን አንድ ጊዜ ነው በየሱቁም መታየት። ያለብኝ እና አንድ እቃን ይዞ ለማዞር ከሰአትም ይደርሳል ጠዋትም ይደርሳል እና። ትእዛዝ ካልበዛ በስተቀር እና በዓል ካልሆነ ሁለተኛውን ስራዬን ስንሰራ እንደ ሰዓት ያን ያክል አስፈላጊ አይደለም። ጥንካሬ ብቻ ነው አስፈላጊ ነገሩ። በጧት መግባቴ ያን ያክል እንትን የለውም ምክንያቱም ብዙዎች ሱቆች ስለማይከፍቱ ለእነሱ ሳምፕል በማሳየት ስለሆነ እነሱ ከከፈቱ በኋላ አምስት ሰዓት ምናምን ነው ማሳየት ያለብኝ ሁሉም እንዲያይልኝ እና። ሁለተኛው ስራዬ ያን ያክል ሰዓት ብዙም እንትን የለውም ማተር አያደርግም። ሶስተኛው ስራዬ የሰው መከፋፈያ ነበረ ምሰራ ነበረና እንትን ነው። ሰዓት በጧት ነው የምገባ በሰአቱ ነው የምገባ በጣም ሲርየስ ናቸው አለቆቼ። በጣም ሲርየስ ናቸው በሰአት ጉዳይ። በጧት ነው የሚገቡት እነሱም እኔም በጧት ነው የምገባው እና አርፍጄ አላቅም በሰአቱ ነበር የምገባው። ለስድስት ወራት ነው ለሰባት ወራት ያክል ሰርቻለሁ። እና ምርጥ ስራ ነበረ። በሰአቱ ነው የምገባው ጠዋት ሁለት ሰዓት ማለት ነው ሁለት ሰዓት እገባለሁ ማታ አስራ አንድ ተኩል እስከ አስራ ሁለት ሰዓት እወጣለሁ። ሁለት ሰዓት ገብቼ አስራ ሁለት ሰዓት ነው የምወጣው እና በሰአቱ ነው የምገባው ማለት ነው። ለምሳ ወጣም እና ወደ ስራ ያኔ በሰአቱ እገባለሁ እደርሳለሁ ማለት ነው። ቤቴም እንደ አጋጣሚ ሆኖ ከስራ ቦታው ብዙም አይርቅም ታክሲ አልይጠቀምም የእግር መንገድ ነው። አምስት ደቂቃ እስከ አስር ደቂቃ ነው የሚፈጀው ወደ ስራ ቦታ ለመግባት እና። አላረፍድም ያኔ በሰአቱ ነው የምገባው። ከዛ የራሴን እንትን ከፈትኩኝ። እና የራሴ ስራ ቦታ ማድረው እዛው ስለሆነ። እዛው ተነስቼ ስለሆነ የምከፍተው። አላረፍድምም እንትን አይደለም ምክንያቱም እዛው ሱቁ ሱቁ ውስጥ ነው የማድረው። ሌባ ሊኖር ስለሚችል ምናምን ከሱቅ ውስጥ ስለሆነ ማድረው። እሱ ጋር ማርፈድ የለም እንደውም ከሰፈሩ በጧት የምከፍተው እኔ ነኝ በተነሳሁበት በስራ ሰዓት ተጣጥቤ። መክፈት ነው ሱቄን መክፈት ነው እና። አላረፍድም ታክሲ የለም መንገድ የለም እዛው ቤት ውስጥ ነው ከጀርባ ስቶር አለ ከስቶሩ ነው ማድረው የነበረ። እዛው ቁርሴን ሰርቼ በልቼ ከስቶሩ ከዛ ሱቄን እከፍታለሁ ማለት ነው። እሱ አላረፍድም በሰአቱ ነው እንደውም ከሰአቱ በፊት ነው። አንዳንድ ጊዜ አስራ ሁለት ሰዓት እከፍታለሁ ሁሉ በጧት ማለት ነው። ከሰፈሩ መጀመሪያ የምከፍተው እኔ ነኝ። መጨረሻ የምዘጋው እኔ ነበርኩኝ የራሴ ሱቅ እያለኝ። ከዛ እየው አሁን ላይ ቤት ውስጥ ነው የምውለው የራሴ ስራ የለም። ግን እኔ በስራዎቼ አክባሬ ቀጠለ ማንነት ሰአቴን አክባሬ ነኝ እሱን ደግሞ ያየሁት በራሴ ቢዝነስ ነው። እና የራሴ ሱቅ ሲኖረኝ በጠዋት ነው የምከፍት አስራሁለት ሰዓት ከዛ ሁለት ሰዓት ነው ማታ መሽቶ የምዘጋውና። በጣም ጠንክሬ ስግጥ ብዬ ነበር የምሰራው እና። ወደ ስራዬ በሰአቱ እገባለሁ እደርሳለሁ። ማለት ነው።

የመጠጥ ውሃን ከተለያየ ነገር እናገኛለን። ብዙ ጊዜ ያው ውሃ ከቧንቧ ነው የሚመጣው። ማለት ከቧንቧ ማለት መንግስት የሚቆጣጠረው ሲፈለግ ሊዘጋው የሚችል አይነት ማለት ነው። ሲፈልግ የሚከፍተው ብዙ ጊዜ በፕሮግራም ነው። እኛ አካባቢ ውሃ የምትመጣው እና የምንጠጣውን ውሃ ከቧንቧ ነው የምናገኘው የተጣራ ማለት ነው። ሁለተኛው ደግሞ የሚጠጣ ውሃ ከከርሰ ምድር እኛ አካባቢ ከርሰ ምድር ውሃ አለ በጣም ብዙ ውሃ አለ። እቺኛዋ ውሃ ስለማትመጣ ብዙ ጊዜ ስለምትዘጋ። ከከርሰ ምድር ውሃ ነው አብዛኞቻችን የምንጠቀመው የከርሰ ምድር ውሃ ትልልቅ ተቋማት ያሉበት አካባቢ አይጠፋም። ለምሳሌ ቤተክርስቲያንና መስጂድ። የከርሰ ምድር ውሃ ያወጣሉ እና ለማህበረሰቡ በነፃ ይሰጣሉ እና እኛም በዛ የከርሰ ምድር ውሃ አፍልተን እንጠቀማለን ማለት ነው። ያችኛዋ ውሃ ካልመጣችልን። እና ሌላኛው ደግሞ ከዝናብ ይሄም እሱንም በማጣሪያ አጣርተን ከዝናብም ይቺኛዋ ውሃ ከሌለች አሁንም ከዝናብ ከሶስቱ እንጠቀማለን ማለት ነው። ከዛ ውጪ የሚገዙ አሉ። የመጀመሪያው ጃር ነው ጃር ደግሞ ሃያ ሊትር ምናምን ይመስለኛል እሱ በመኪና ከሃይላንድ ውጭ በሃምሳ ብር በምናምን ማውረድ ይቻላል። እና ጃር የጃር ውሃ ብዙ ጊዜ ውሃ ረጅም ጊዜ ከጠፋ የከርሰ ምድር ውሃም ለበጣም ወረፋ ከሆነ። ዝናብም የሌለበት ታይም ካለ። የጃሩን ውሃ እንገዛለን ማለት ነው። ትልቁን ዋጋው ረከስ ያለ ነው እስከ መቶ ብር ነው አሁን ማክሲመሙ ከጃሩ ውጪ ከእቃው ውጪ እና እሱን እንጠቀማለን። አለበለዛ አጣርተው የሚሸጡ ሰዎች አሉ። እኔ የምገዛባቸው የውሃ ማጣሪያ የሚጠቀሙ ሰዎች አሉና ከእነሱ ሁለት ሊትር አስር ብር ነው የራሴን እቃ ወስጄ ነው የማስቀዳው። ማጣሪያ ያለው ነው ንጽህናውን የጠበቀ እሱ አሪፍ ነው። ሌላኛው እና የመጨረሻው መግዛት ነው የታሸጉ የሃይላንድ ዉሀወችን መግዛት ነው። እሱ ደግሞ አቅም ካለ እሱን ነው ብዙ እኔ ቴስቱን አልወድም። የታሸገው ውሃ ያለውን ቃና ኬሚካሉን ብዙ አይመቸኝም። አልወድም ምክንያቱም እኔ የለመድኩት የምንጭ ውሃ በልጅነቴ የምንጭ ውሃ ስለነበር በዛ ተጽዕኖ ኩልል ያለ የምንጭ ውሃ ካልሆነ ብዙ አይመቸኝም። እንደውም አንዳንድ አካባቢዎች እንደ ሀገር የሀገሩ ሁኔታ የውሃውን ቃና ሁሉ ይቀይራል። በተለይ በረሃም አካባቢ እና የኛ ደጋማ አካባቢ ስለነበረ የምንጭ ውሃ ነበር የነበረው በጣም ቀዝቃዛ። ፍሪጅም አያስፈልገው ውሃ ስለነበር በዛ ለምጂ አሁን የታሸጉ ውሃዎች ኬሚካል ያላቸው ውሃዎችን አልወድም። አልጠቀምም ከእነሱ ይልቅ የከርሰ ምድርና የማንኛውም የቧንቧ ውሃ አፍልቼ ብጠቀም ይሻለኛል። ቴስቱ ሲፈላ ይሻላል። እና ደግሞ በእኛ በባህላዊ መንገድ ውሃ እኔ አሁን የውሃ ቃና በጣም ነው የሚያስቸግረኝ። በተለይ ሀገሮች ስቀያይርና ቃናውን ለማጥፋት የሚታጠን አለ እሱን እኛ በባህላዊ መንገድ እቃውን አጥነን ቴስቱ ቆንጆ ቆንጆ እንዲል ጥሩ ሽታ እንዲኖረው ጥሩ ጣዕም ማዕዛ እንዲኖረው የሚታጠን አለ እሱን ካጠንን በኋላ ነው። የምንጠጣው ማለት ወሀው ይደረጋል ከዛ ይሄ ቃናው ይቀየራል ማለት ነው። እና እኔ በዛ መንገድ ነው በብዙ መንገድ ነው የምጠጣውን ውሃ የማገኘው ያው ቋሚ የለውም። ምክንያቱም ቋሚ ሊሆን የሚችለው ውሃዋ ነበረች እሱም ስለምትጠፋ በብዙ መንገድ አገኛለሁ።

ሰዎችን በተለየ መንገድ ለማስተዋወቅ እሞክራለሁ በተለይ ፍሪና ነፃ ሆነው እንዲያወሩ ቦታ እመርጣለሁ ሰላም ያለበት ጫጫታ የሌለበት አካባቢ። ብዙ ጊዜ እኔ የምመርጠው ሰዎችን ለማስተዋወቅ የምጠቀም ቦታ ቤተክርስቲያን ነው። ያው መጥፎ ሰዎችን ለማስተዋወቅ አልሞክርም እና መጥፎ ሀሳብ እስከሌለው ድረስ ማስተዋወቅ ቤተክርስቲያናት ላይ ነው ምክንያቱም ከትውውቅ በኋላ የሰመረ ጥሩ ጊዜ እንዲኖር። የተገናኙበትን ቦታ እንዲያስቡ። ጥሩ ቦታ እንዲያስቡ ስለምፈልግ የመጀመሪያው ቤተክርስቲያናት ላይ ነው የማስተዋውቀው እሱን የማልችል ከሆነ። ጸጠ ያሉ እንትኖች አሉ መናፈሻዎች አሉ። ዝም ያሉ ልጆችም ማለት ብዙ የማይረብሹበት ትልቅ ሰውን ብዙ ጫጫታ የማያሰማበት አካባቢ። እሱን እመርጣለሁ እና ሰዎችን እንደዚህ አይነት ቦታዎች ላይ በመጀመሪያ ለማስተዋወቅ እሞክራለሁ እና በርግጥ የትውውቁ ሁኔታ ይወስነዋል። ለምሳሌ ለስራ ከሆነ። ኖርማል ካፌም ላገኛቸው ላስተዋውቃቸው እችላለሁ ስራ ቦታዬም ላስተዋውቃቸው እችላለሁ። ያው የስራው እንትን ሁኔታ ማለት የምናወራበት መንገድ ነው። ዞሮ ረጅም ሰዓት የሚወራበት ነገር ከሆነ ያው። ሰፋ ያለ ጊዜ ይዘን መሆን አለበት። እና እንደገና ደግሞ ይሄ ሪሌሽንሺፕ እንዲጀምሩ ከሆነ ሰዎችን የማስተዋውቀው። እንደዚህ አሁን የጠቀስኳቸው ቤተክርስቲያናት መናፈሻዎች ወጣ ያሉ አካባቢዎች የለም። በጸጥታ እንዲጓጉ እንዲያወሩ ስሜታቸው እንዲቀያየሩ ማድረግበት ቦታ ነው። እና ሌላኛው ደግሞ ኖርማል ነው ይሄ ጓደኛ ከጓደኛ ማስተዋወቅ ይሄ የቤተሰባዊነት ትውውቅ ከሆነ። ችግር የለውም እሱ ጫጫታ ያለበትን ቦታ ቢሆን ችግር የለውም። ምክንያቱም ይሄ በጣም ትልቅ ነገር የምናወራበት ቦታ አይሆንም። ምክንያቱም ለማስታወቅ እንጂ ፍሬ ሀሳብ ያለው ወሬ ለማውራት አይደለም። የማስተዋውቃቸው እና ማንኛውም ቦታ ካፌም ሊሆን ይችላል ሬስቶራንት ሊሆንም ይችላል። ማንኛውም ቦታ ላስተዋውቃቸው እችላለሁና። እንደየጉዳዩ የተለያየ ቦታ እመርጣለሁ በቦታ ደረጃ። ሁለተኛ ደግሞ የሚተዋወቁት ሰዎች ምን ያክል ይግባባሉ ብዬ ማጥናት ነው መጀመሪያ የማይግባቡትን በባህሪ ላይግባቡ ይችላሉ በአስተሳሰብ ላይግባቡ ይችላሉ እና የሁለቱን አስተሳሰብ መጀመሪያ እኔ ዲቴል ማወቅ አለብኝ። ከሁለቱም ፍላጎት አለ ወይ ከሁለቱ ብቻ አይደለም ከሁሉም ከሚተዋወቁት አካላቶች ፍላጎት አለ የለም የሚለውን። ከሁለቱም ሰዎች ወይ ብዙ ጊዜ ሁለት እና ከዛ በላይ ነው ትውውቅ ላይ እንትን የሚለው እና ብዙ ጊዜ ሁለት ስለሆነ ከሁለቱም ሰዎች ባህሪያቸውን ለማጥናት እሞክራለሁ። የሚወዱትን የሚጠሉትን የሚያመሳስላቸውን የሚያለያያቸውን ነገር። የሚግባቡበትን ለስራ ይሆናሉ አይሆንም ማለት በስራቸው ይጠቃቀማሉ አይጠቃቀሙም ሪሌሽንሺፓቸው ይጠነክራል አይጠነክርም የሚለውን። ባህሪያቸውን መጀመሪያ አጥንቼ ነው እኔ እነሱን ለማስተዋወቅ የምሞክረው። እና ሁለተኛ እንደዛ ነው የማደርገው ማለት ነው። ሶስተኛ ደግሞ ሰዎችን ለማስታወቅ ካሰብኩ እኔ በጣም ተጫዋች መሆን አለብኝ። በጣም ፍሪ እንትን ነገሮችን ጨዋታዎች ማምጣት አለብኝ። ምክንያቱም ሁለቱም አካል አይተዋወቁም። እና ነገሮችን ከሁለቱም ሆኜ የሁለቱንም ሀሳብ ቀድሜ ስለማውቅ ይኸው ለማውራት የምሞክረው እኔ ነኝ ያው መድረክ መሪው እኔ ነኝ ማለት ነው። እና በቶሎ ቶሎ ማለት የማወራው የምጫተው። ከእነሱ ይልቅ ሀላፊነቱ እኔ ላይ ነው ያለው። ለመጀመሪያ ቀን ትውውቅ ለማድረግ እና ያንን ሀላፊነቴን መወጣት አለብኝ። ምንም ያክል ዝምተኛ ሰው ብሆንም። ግን ሁለት ሰው እና ከዛ በላይ ለማስተዋወቅ እኔ ነኝ ሀላፊነቱን መውሰድ ያለብኝ። እና በእነዚህ በሶስቱ መንገድ ሰዎችን አስተዋውቃለሁ ጥሩ ቦታ

በስራ ቦታ ጓደኛ ብዙም የለኝም ማለት በጣም ክሎዝ የሆነ ጓደኛ ስራ ቦታ ላይ የለም ምክንያቱም ስራ ቦታ ላይ ስርየስ ነኝ። ቀልድ ጨዋታ ብዙ አይመቸኝም በስራ ሰዓት። ስለዚህ ስራ ቦታ ብዙ ጊዜ ጓደኛ የለኝም በጣም ማለት ክሉዝ የሆነ ጓደኛ የለኝም። ከስራ ውጪ ማለት ከስራ ቦታ ውጪ ቢሆን ለኔ የተሻለ ነው ምርጫዬ ነው ከስራዬ ጋር የማይገናኙ ሰዎች ቢሆኑ ምርጥ ነው ለኔ የሚመቸኝ እንደዛ ነው። ስራ ቦታ ውጭ የማገኛቸው ጓደኛ እንዲኖር አልፈደገምና። ከስራ ቦታ ምንም አይነት ማለት በጣም ቤስት የሆነ ጓደኛ የለኝም። ምክንያቱም አንደኛ ለጥፋትም ለምንም ቅርብ ነው ብዬ በኔ አመለካከት ማለት ነው ለጥፋት አብሮ ለማጥፋት ቅርብ ነው ስራ በአግባቡ አለመስራት ይኖራል። ይሄ ጓደኝነት ሲኖር ምናምን እና እኔ ያንን ጥሩ ነው ብዬ አላስብም። የስራ ቦታ ላይ ሁሉም ሰው ስራ የሰው ነው መስራት አለበት። እና በዛ የተነሳ ብዙም ጓደኞች አላፈራውም ምክንያቱም አብዛኞቹን ሰዎች አይወዱኝም በዚህ እንትኔ ስሬስ በመሆኔ። አይወዱኝም በዚህ ስራ ቦታ ላይ ቀልድ ስለማላውቅ ማለት ነው ጨዋታ አልወድም በዛ የተነሳ ብዙ ሰዎች ስለኔ መልካም አመለካከት የላቸውም። ቢሆንም እኔ ግን ስራዬን በአግባቡ መስራት አለብኝ። ይሄ የመኩራት አለ አይደለም። የመ ኩራት ነው ብዙ ጊዜ ኩራት ወይ ደግሞ የንቀት ይመስላችኋል ግን እንደዛ ሳይሆን ስራ ቦታ ላይ በጣም ኦቨር ግንኙነት ሲኖር ኦቨር ቤስት መሆን ሲሆን። ስራ በአግባቡ እንዳይሰራ ያደርጋል። ወደ ቀልድና ጨዋታ ነው ነገሮች የሚያመዝኑትና እሱን ነገር አልስማማበትም። ምሄደው ዋናውና ትልቁ ነገር ቤተሰቤን ጥዬ ፋሚሊዬን ጥዬ የምሄደው ወደ ስራ ቦታ ስራየን ለመስራት እንጂ ለጨዋታ አይደለምና። ስራዬን በአግባቡ ነው የምሰራው። ከዛ ውጪ ከስራ ውጪ ግን ጓደኛች በጣም ብዙ ጓደኞች አሉኝ። ደስ የሚለው እንደኔ ተመሳሳይ የሆኑ ማለት ነው። እኔ ስራ ቦታ ላይ እንደኔ አይነት ተመሳሳይ ሰው እስካሁን አላጋጠመኝም። እንጂ ስራ ቦታ ላይ ስሬስ ሆኖ ከዛ ውጪ ላይ ቤስት ቢሆኑ ደስ ይለኛል ቢሆኑኝና። እነሱ ግን እንደ አጠቃላይ ነው ሚያስቡኝ እኔን አጠቃላይ ሁሌም ስሬስ መሆን ምመስል ነው የሚመስላቸው እና። እንደዛ አይደለሁም። በተለይ ሰራተኞች ግዴታ ስሬስ መሆን አለብኝ። ጓደኝነት ካለ ምናናቅ ይኖራል። ትንሽ እንደ ውጩ አለም አይደለም። የውጩ አለም በጣም እንደዚህ አይነት ነገሮችን ማስተናገድ ይችላሉ። ጓደኝነት ሌላ ነው ስራ ሌላ ነው ብለው አመለካከታቸው ድረስ ይላል። እዚህ ግን ትንሽ ሳቅና ጨዋታ ከተጀመረ ምንድነው? ይሄ የግል ስሜት ይሰማቸዋል። ማለት ጓደኛዬ ነው ምንም አያመጣም ጓደኛዬ ናት ምንም አታመጣም የሚል። እንትን ይኖራልና ትንሽ እንደ ውጩ አለም እንደ ፈረንጆቹ አይደለም እዚህ ስራ ቦታ ላይ ጓደኝነት ማለት መናናቅ ነው የሚያመጣው። ብዙ ድፍረት ይዳፈራሉ ያረፍዳሉ ስሬስ ካልሆኑ ማለት ነው። ጓደኝነት ከፈዛበት። እና ስራ ቦታዬ ላይ እኔ የራሴ የምላቸው ጓደኞች ያሉኝም እንዲሁ የምንግባባው አይጠፋም ግን ዲቴል ነገር የሆነ ጓደኛ አይነት የለም። እንደዛ አይነት ሊኖር ይገባል ብዬ አላስብም። ሀበሻ እንደዛ አይነት ቀልድ አያውቅም ምክንያቱም ከተግባባ የራሱ ድርጅት ነው የሚመስለው ራሱ ይወስናል ሆኖ በድርጅቱና አርፍዶ ሊመጣ ይችላል። ከዛ ደግሞ ያለ ሰዓት ሊመጣ ይችላል። እንደዛ እንደዛ ስለሆነ ስራ ቦታ ላይ ምንም አይነት ጓደኝነት እንዲኖር አልፈቅደምም። የ ያው ርስ በርስ ይኖራቸዋል እኔ ጋር ግን ምንም አይነት ጓደኛ አይኖርም። ከስራ ጓደኝነት ውጪ ይሄ ስራና ብቻ ለማውራት ካልሆነ ስራ ቦታ ላይ ምንም አይነት ጓደኛ አልፈቅድም አልወድም የለኝም።

ግጭቶችን በቻልኩት አቅም አስተካክላለሁ። ግን ግጭቶች ብዙ አይነት ግጭቶች አሉ። በጣም ከባድ አሉ። ከሀገራዊ ሁኔታ ጋ ጀምሮ እስከ ታች በጣም ትንሽ ከሆኑት ግጭቶች። ማስተካከል የምችላቸው ግጭቶች ከትንሹ ጀምሬ። ብናገር ለምሳሌ ሰፈር ህፃናት ኳስ ሲጫወቱ ሊጣሉ ይችላሉ። እነሱን ማስታረቅ በጣም ተራ ነገር ነው። ያው ልጆች በቀላሉ ነው ሚታለሉት። በትንሽ ቃላት ማባበል ይቻላል። እና እነሱ እንደነሱ አይነት የህፃናትን የልጆችን ግጭቶች ማስተካከል። አዎ እችላለሁ። ከትንሹ ጀምሬ እንትን ስል ሁለተኛ ግጭቶች በትዳር ውስጥ ግጭት አለ። ስንት ግጭት ደግሞ ከምንም በላይ የኔ ሀላፊነት ነው ማስተካከል። እና በትዳር ላይ ያሉ ግጭቶችን በመነጋገር እንዲሁ መፍታት እችላለሁ ማስተካከር እችላለሁ። ከራሴ እንትን አንፃር ማለት ነው። ከዛ ውጪ ደሞ በፋሚሊ በህት በወንድም መካከል ሚፈጠር ግጭት ይኖራል። እና በሱ ደግሞ ያው ማስታረቅ እችላለሁ ትንሽ እንደበተርቱ ሚባሉ አይነት ሰዎች መካከል ነኝ። እና እነሱን ማስታረቅ ወይ ደግሞ ግጭታቸውን መፍታት እችላለሁ። የፋሚሊ የቤተሰብ ማለት ነው። ከዛ ከፍ ሲል የድርጅት ነው የድርጅታችን ሰራተኞችም አሉ ከስተመሮችም አሉ። እነሱ እነሱ ግጭት አይጠፋም። በመስራት በስራ ውስጥ አንዳንድ ነገሮች ይፈጠራሉ አንዳንድ ግጭቶች ይፈጠራሉ። አለመግባባቶች ይፈጠራሉ እና እሱ ሀላፊነት ይው በዋናነት የኔ ሀላፊነት ነው። ከስተመሮቼን እና ሰራተኞቼን ማግባባት ግዴታዬ ነው። እና ምጎዳውም ራሴ ነኝ በመጀመሪያ ደረጃ ሁለተኛ ሰራተኞቸን ማጣት አልፈልግም። ደንበኞችንም ማጣት አልፈልግም። በዚህ ምክንያት ራሴ ነኝ ነገሩን ማስተካክለው። ግጭቶችንም ማስተካክላቸውና ከስተመሮቼንም አስፈላጊ ከሆነ ይቅርታ እጠይቃለሁ። ማለት ባያስፈልግም እንኳን እነሱ እንኳን ቢያጠፉ ራሱ ግዴታ ነው የሆነ ድርጅት ውጤታማ ለመሆን ተሸናፊ መሆን አለበት። እንደዚህ አይነት ነገሮች ላይ እና ይቅርታ እጠይቃለሁ። ሁለተኛ ደግሞ ሰራተኞቼንም የው ለማግባባት ነው ምሞክረው። ከምንም በላይ በስብሰባ ሰዓት ዲቴን ነገር ማውራት ጥሩ ነው። እና ሰራተኞችን ከከስተመሮች ጋ እንደገና አገናኛቸዋለሁ በጣም ብዙ ጊዜ ይጣላሉ ስራው ያው ከባድ ስለሆነ ይገባኛል። በሁለቱም በኩል ትንሽ ከስተመር ከበድ ያለ ከስተመር አይጠፋምና ግጭቶች አይጠፉም በሱ ምክንያት እኔ ማስተካከል ሀላፊነቴ የእኔ ነው። ጥፋተኛ ብንሆንም ባንሆንም ያው ግጭቱን መፍታት ግን የኛ ሀላፊነት ነው። ዝም ማለት ማይታሰብ ነው። እና ግጭቶችን ከትንሽ ጀምሮ እስከ ትልቅ እስከ ስራ ቦታ ያው የመፍታት ሀላፊነት ግዴታ አስፈላጊ ነው። ሌላው ደግሞ ይው የሀገር ግጭት ነው። በርግጥ የሀገር ግጭት አንድ ሰው ምንም ለውጥ ላያመጣ ይችላል። ግን ለማስተካከል መጀመሪያ ከራስ ነው ሚጀምረው። እና የተለያዩ ስብሰባዎች አሉ የመንግስት ስብሰባዎች አሉ እነሱን መሳተፍ እሞክራለሁ። ያሉትን ግጭቶች ለመፍታት ያው እኔንም ጨምሮ ብዙ ሰዎች ሲሰባሰብ ነው ግጭት ሚፈታ ሚችል እና ለማስተካከል እኔም ከማስተካከል ከሚፈልጉት መሃል ነኝ። እና የሀገር ስብሰባ ብዙ ጊዜ ከነበነና ከዛ ሀሳብ በመስጠት ግጭቶች እንዴት ሊፈቱ ይችላሉ? ሚለውን ብዙ ጊዜ ሀሳብ እሰጣለሁ አስተያየቴን እሰጣለሁ። እና ከትንሽ እስከ ትልቅ የተባሉትን ህፃናትን ከማስታረቅ ፋሚሊ ቤተሰብ ከማስታረቅ በትዳር ውስጥ ያሉትን ግጭቶች ከማስተካከል እንደገና በስራ ውስጥ።

የስራዎችን ቅደም ተከተል ያው አስፈላጊ ነው ስራዎችን ቶሎ በፍጥነት ለማከናወን እና በጥራት ለመጨረስ የስራዎች ቅደም ተከተል አስፈላጊ ናቸው። መጀመሪያ የማደርገው የኔ ቅደም ተከተል ማለት ነው ከቤት ይጀምራል። ቤት ፋሚሊ ጋር ማለት ነው ይጀምራል። ቅደም ተከተሌ የስራ ቅደም ተከተል ጠዋት እነሳለሁ፤ ቁርስ እሰራለ፤ ሁ ቤት ቤት አጸዳለሁ ምናምን ከዛ ቁርስ እንበላለን ወደ ስራ ነው። ስራ ላይ ደግሞ ስራ ቦታ ደግሞ ቅደም ተከተሌ ደግሞ መጀመሪያ በጠዋት ነው የምገባው እኔ በጠዋት እገባለሁ። ያው በጧት ስለምነሳ ከዛ ስራዎችን ነው ቼክ የማደርጋቸው የቀሩ ስራዎችን ምናምን ቅደም ተከተል አለኝ ቢሮ ውስጥም አለኝ፤ ቤት ውስጥም አለኝ ለማለት ነው ማለት ቤት ውስጥ የምሰራቸው ስቴፖች አሉ ቶሎ ስራዎች እንዲያልቁ ስራ ቦታ እንደገባው በፍጥነት ነው የምጨርስ የምሰራ የጻፋቸው መመሪያዎች አሉኝ ቅደም ተከተሎች እና ያስቀመጥኳቸው እነሱን በመጠቀም ሁሌም ፈጣን እና ውጤታማ እሆናለሁ። አንደኛ የሚረሳ ስራ አይኖርም። የስራ ቅደም ተከተል ሲኖር የሚረሳ ስራ ያልተሰራ ስራ አይኖርም። ምክንያቱም ተጽፏል ወይ ደግሞ አእምሮዬ ሸምድዶታል ቅደም ተከተሉን እና ሁሌም ቢሆን ያንን ቅደም ተከተል ነው የምተገብረው እና ምንም የሚረሳ ስራ አይኖርም ወይም ምንም የማረፍድበትም የምዘገይበትም ስራ አይኖርምና ቶሎ ቶሎ ነው ስራዬን የምሰራው ቅድም ተከተል ስላለኝ ምን ልስራ ብዬ አልጨነቅም። አንድ ስራ ጨርሼ ከዛ ሁለተኛውን ይሄን ብሰራው ይሻላል ይሄን ብሰራው ይሻላል ብዬ አልወዛገብም። ቀጣይ ያለውን ለመስራት ይኸው ቀጣይ ያለውን መስራት ነው ቀጥታ ሄጄ ቅደም ተከተሉን ማየት ነው ያስቀመጥኩትን ቅደም ተከተል እና ምንም የምወዛገበው ነገር አይኖርም እና በፍጥነት ነው የምጨርሰው ብዙ ጊዜ በዚህ ሰዓት ይሄን ስራ መጨረስ አለብኝ ባልኩበት ሰዓት እጨርሳለሁ። የየእለት ተግባሬ ስለሆነ እንደውም ከእለት እለት የሆነ ታይም ትርፍ አገኛለሁ ምክንያቱም ከለት ለት እንትኔ ይጨምራል። ይሄ ፍጥነቴ ይጨምርና ሰዓቴ እነሰ ይሄዳል። ስለዚህ ትርፍ ሰዓት አገኛለሁ ማለት ነው። ቤት ውስጥም እንደዛ ነው ልጆች ጋር ጠዋት ተነስቼ ቁርስ መስራት ቶሎ ምን አይነት ቁርስ መስራት እንዳለበት እንዳለብኝ ቅዳም ተከተል አለ ሰኞ፣ ማክሰኞ፣ ሮብ፣ ሀሙስ፣ አርብ በሚለውን ቅደም ተከተል አለ የሰራ የምሰራው ስራ ቁርሳቸውን ከሆነ ቁርሳቸው ምን አይነት ስራ ዛሬ ብዬ አይቼ ያንን ቅደም ተከተል ነው ቶሎ ስርት ስርት የማደርገው ከዛ ቀጣይ ምን ልስራ የሚለውን ቅደም ተከተሌን አይቼ ነው እና በእርግጥ አሁን ማየት አቆምያለሁ ምክንያቱም ሸምድጄዋለሁ እና ቀጥታ ቶሎ ቶሎ ነው። በመሃል የምሰራው ስራ አላስፈላጊ የሆኑ ስራዎች የትም ዋና ዋና ስራዎችን ነው የምሰራው ልጆችን ትምህርት ቤት ይወስድልኛል ባለቤቴ ከዛ ቀጣይ ያሉትን ስራዎች እሰራለሁ። የሚገርመው እንደዛ ሆኜ ጠዋት ነው ስራ የምገባው ወደ ስራ ቦታ የምገባው እና በጠዋት ነው የምገባው የቤት ስራ ሰርቼ ለጧት ደግሞ እሄዳለሁ እና ስራ ቦታ ከሁሉም ቀድሜ የምገኘው እኔ ነኝ። ከዛ እዛም ቢሆን ብዙ ስራ ከሰራው በኋላ እንደውም አንዳንዶች ሰራተኞች የሚመጡት ከስርም ከስተመር የሚመጣው በጣም ብዙ ስራ ካከናወንኩ በኋላ ነው። በጧት ነው የምጨርሰው። ቅደም ተከተል ስላለኝ ስራ ቦታ ምንም የምወዛገበው ነገር የለም። ጸሀፊዬ መስራት ያለብኝን ቀድማ አዘጋጅታ ነው ማታ አዘጋጅታልኝ ትሄዳለሽ ጠዋት እኔ ጨራርሼ ምንም እንትን የለኝም የስራ ውጥረት የለብኝም ምክንያቱም በቅደም ተከተል ነው እና እሱ በጣም ላይፌን ቀላል አድርጎልኛል። በጣም ማለት ነው ከድካም ነፃ አድርጎኛል። ስራዬ ጋር ነው ፎከስ የማደርገው እና የስራዎችን ቅደም ተከተል ሁሌ ነው ማስቀመጠው ሁሌም ነው የምጠቀመው በዚህም የተነሳ በቤቴ፣ በልጆቼም፣ በባለቤቴም፣ በስራ ላይም፣ በስራዬም በስራ ቦታዬ፣ በከስተመሮቼም ውጤታማ ነኝ። በሁሉም አትርፌያለሁ እና ጠቃሚ ነው። የስራዎችን ቅደም ተከተል መጠቀም

የስራ ጊዜ እንዴት ነው? አሪፍ ነው። ብዙ ጊዜ ስራ ጊዜ ጧት የቤት ስራዎቸን በጧት ነው የምጨርሰው። ለምሳሌ የስራ ጊዜ በጧት እነሳለሁ። የውስጥ ውለታ አለች ከመታታት በኋላ ወደ ዘውለት ከዛ ወደ ስፖርት እሄዳለሁ። ከስፖርት በኋላ መልሼ ሻወር እወስዳለሁ ሻወር ከወሰድኩ በኋላ እንደገና ቁርስ ወደ መስራት እሄዳለሁ። በጣም በለሊት ነው የምነሳው በጣም በለሊት ከአስራ አንድ ሰዓት በፊት ነው። ከዛ ቁርስ ለልጆቼ ምናምን እሰራለሁ እና የሚገርመው ቀድሜ እገኛለሁ ወደ ስራ ቦታ ቶሎ ነው የምገባው። እና የስራ ጊዜ ጠባብ አይደለም በጣም ሰፊ ነው። ብዙ ባከናውንም ብዙ ስራ ባከናውንም ግን አሪፍ ስራ ነው ያለኝ። ዘና ብዬ ሰርቼ ነው ሚመመለሰው። የስራ ጊዜ ወይን ቀላል ያደረገልኝ ደግሞ ምንድነው? ድጅታል ነገሮችን መጠቀሜ የስራ ጊዜን ቀላል አድርጎልኛል። ጥሩ እንዲሆን አድርጎልኛል ለምሳሌ ቤት ውስጥ አንዳንድ ማሽኖችን መጠቀም መፍጫዎችን ልብስ ማጠቢያዎችን ብዙ ነገሮችን መጠቀሜ የስራ ጊዜን ቀላል እንዲሆን ድካም እንዳይሰማኝ አድርጎልኛል። እና እዛ ስራ ስራ ቦታ ብዙ አልጨናነቅም አብዛኛውን ስራ ቤት ውስጥ እሰራለሁ። ያው በፒሲ ማለት ነው። ስለምሰራ በጣም ቀላል የሆነ የሰራ ጊዜ ነው ያለኝ እና ወዲጀው የምሰራው ስራዬ ነው። በጣም ፍሪ ታይም አለኝ ለምሳሌ ከሰአት በጣም ፍሪ ታይም አለኝ ስራ ሄጄ ጧት ሄጀ ገብቼ እስከ አምስት ሰዓት ብዙ ስራዎችን እጨርሳለሁ ቶሎ ነው የምጨርሰው በጣም ፍጥነት አለኝ በቅደም ተከተል ስለምሰራ። እና ይሄ ከሰአት በጣም ፍሪ ነኝ ከስተመር አይበዛም ከሰአት እና በዛ ሰዓት ፍሪ ነኝ በጣም ብዙ ጊዜ አለኝ። ከስዓት እና አልጨናነቅም ከዛ ዘጠኝ ሰዓት ገብቼ እስከ አስራ ሁለት ሰዓት እስከ አስራ አንድ ሰዓት አካባቢ ብዙ ስራዎችን ሰርቼ ነው የሚወጣው እጨርሳለሁ ዞሮ ሰራተኞቼ እንትን ያሉትን የጀማመሩትን እኔ ጭራሪሼ ነው ወደ ቤቴ የምመለሰው። እና በጣም ቀላል ስራ ነው የምሰራው ለኔ ቀሎኝ ነው። የምሰራው እሱን ደግሞ ምንድነው ከጊዜ ጊዜ ስለተለማመድኩት ቀሎኛል። ውስጤ ተዋህዶልና እኔ ለኔ ስራ ነው ብዬ አላስብም የሰራ ጊዜ እንትን ነው የምዝናናበት ነው። ስራዬን ስሰራ እየተዝናና ያክል ነው የሚሰማኝ። እና የስራ ጊዜ ደስ የሚል የሚማርክ የሚያጓጓ ነው። እና ስራ እስኪሄድ ድረስ በጣም እየናፈቀኝ ነው የሚሄደው። ስሰራ የምጨርሳቸውን ስራዎች በጣም ደስ እያሉኝ ነው የምጨርሳቸው። እና በጣም ብዙ ስራ አድሮ አገኘዋለሁ ጸሐፊ አዘጋጅታልኝ አገኛታለሁ በአንዴ ነው ጭርስ የማደርገውና በጉጉትና በፍቅር ስለሚሰራ የስራ ጊዜዬን በጣም ነው የምወደው። አሰልቺ አይደለም አዝናኝ ነው በጣም እዝናናበታለሁ። በስራዬ በጣም ነው የምዝናናው። ውስጤ ሰላም ተሰምቶኝ የምፈልገውን አይነት ስራ ስለምሰራ ሰላም ተሰምቶኝ ነው የማሳልፈው። የስራ ጊዜን እንደማንኛውም ሰው እየተሰላቹ የሚሰራ ስራ አይደለም። ስራዬ እያዝናና አዳዲስ ሰዎችን አዳዲስ ነገሮችን እያየሁ ነው። የምሰራው እና ስራ ጊዝየን በጣም በጣም በጣም ነው የምወደው። ብዙ ነገር አግኝቼበታለሁ ስራዬ ላይ እና ቶሎ ነው እንደውም ሚልቅብኝ የስራ ጊዜዬ ቶሎ ነው። በአንዴ ይመሽብኛል በአንዴ ምሳ ሰዓት ይደርሳል እና ቶሎ ቶሎ ነው የሚደርሰው ምክንያቱም እኔ ሚሲጥ ብዬ ስለምሰራ ማለት ነው። እንደ እኔም ብዙ ልጆች አሉ። የስራ ጊዜያቸውን የሚወዱት እና በጣም ተመስጠው ሲሰሩ ልክ እንደኔ ሰዓት የሚሄድባቸው እና ሳላስበው ነው ሰዓት የሚደርስብኝ የስራ ጊዜ። እና የስራ ጊዜን በጣም የምወደው ደስ የሚል

መዋኘት እችላለሁ በደንብ ነው የምችለው። ምክንያቱም እኛ አካባቢ ውሀማ አካባቢ ነው እዚህ ሀይቅ አለ ጣና አካባቢ ጣናና አበይ ተፋሰስ ስለሆነ። መዋኘት ግዴታ ነው መቻል ነው። ምክንያቱም ልጅ እያለን ውጭ ስንሆን እንደው ትንንሽ እንትን ቦታዎችን ይሁን ጣና እንወኝ ነበርና በዛ ተጽዕኖ ልጅ እያለው ማሚ በአባቢ ይወስደን ነበረ። መዋኛ ቦታ ከፍሎ ያስዋኘን ነበረ እና በዛ ምክንያት መዋኘት በደንብ እችላለሁ። ብዙ ጊዜ ውጭ ሲሄድ እዋኛለሁ። ውጭ አገር እዚህ እንኳን በጣም ስራ ቢዚ ነኝ እና ውጭ ለስራ ስሄድ በዛው ስለምዝናና። መዝናና በዛ ሰዓት እዋኛለሁ እና ዋና በጣም ምርጥ ነው። ስፖርት ነው ጥሩ ስፖርት ነው። ውሃ ስለ ውሃ በቃ ውሃና ሰውነት ሲገናኝ ምርጥ ነው ደስ ይላል። ደስ ይላል በተለይ የውሃ ሚስጥር ለሚገባው ሰው በጣም ደስ የሚል ነው። ያው ጣና ጋር ስላደግን። ጣና አካባቢ ደግሞ ጣና ማለት ሀይቅ ነው። እሺ እና ጣና አካባቢ ያደገ ልጅ ሁሉም ሰው ዋና ይችላል በደንብ። ግዴታው ነው ውሎውም መዋኘት ስለሆነ እና ከሚችሉት መካከል ነኝ ይሄው ማሚም ስለምትል ልጅ እያለሁ ትከፍልልን ነበረ። ታስዋኘን ነበር እዚህ አየር ሀይል ምናምን አለ ፓፒራሳ እና እዛ መዋኛ ገንዳ ስለነበረ። እየሄድን እንዋኝ ነበረ ውጪ ደግሞ ያው። ጣና እየሄድን ጣና በጣም እንትን ያልሆነ ጥልቀት የሌለው አካባቢ ላይ ማለት ነው። አሁን ራሱ እዛ አካባቢ ሲኬድ በህፃን እያለን የነበርነው አይነት እድሜ ላይ ያሉ ልጆች አሁን ድረስ ይዋኛሉ። ሰው በጣም ተገርሞ ነው የሚያያቸው እና። በጣም ጥልቀት ያለው ወደ መሃል በጣም መሄድ ይችላሉ። እና ልጅ እያለን እንደውም በጣም ጥልቀት ያለው ለመሄድ ውድድር ነበረ። ራሱ ረጅም ቦታ ስር ለስር ልክ እንደ አሳ መሄድ ማለት ነው። በውስጥ ምንም አየር ሳይ እንትን ሳይሉ ማለት ነው። ለደ ብዙ የሞቱ ልጆች ሁሉ አሉ በዛው ሰምጠው የቀሩ ልጆች በደንብ ያልቻሉ ልጆች ማለት ነው። እና በጣም በብዙ ፈተና ነው ዞሮ የቻልኩት። በጣም ነው እንትን ይሄ ሀይቅ ማለት እንግዲህ ወደታች በጣም ርቀት ያለው ቦታ ማለት ነው። በጣም ርቀት ዳር ዳር ላይ ይሁን መዋኘት ይቻላል። ግን እኛ ልጆች ስለሆንን ውድድር ነበረና። እና እንወዳደር ነበር ወደ መሃል ገብቶ መዋኘት ማለት ነው። እና እንችል ነበር አሁንም እችላለሁ ለስራ ወደ ውጭ ስሄድ። እዛ እዋኛለሁ እዚህ እንኳን አይታሰብም። ምክንያቱም ስራ አለ ፋሚሊ አለ ምናምን ትዝ አይለኝም። ያን ያክል ደግሞ ልጅን ልጅ እያለሁ ንጽህና ጠበቅ አልትጠበቀም ምንም የማስታውለው ነገር የለም። ሰዋኝ አሁን ግን ውሃው ምን ያክል ነው ምን ያክል? መቼ ነው የተሞላው የሚለውን ነገር ሁሉ ሆቴሎች ላይ? ስለማይ ብዙ አልወድም። እዚህ እዚህ መዋኘት ማለት ነው። ውጭ ስወጣ ፋይቭ ስታር ሆቴሎች ላይ በጣም ተልልቅ ሆቴሎች ላይ ያሉ መዋኛ አሉ። በተለይ ዱባይ አካባቢ በጣም ደስ የሚል መዋኛ አለ። እና ዱባይ ምርጥ አገር ነው ለመዋኘት በተለይ ምርጥ ነው። ብዙ ሀይቆች አሉ ብዙ ሰው ሰራሽ ሰው ሰራሽ የተሰሩ ነገሮች አሉ መዋኛ ገንዳዎች። እንደዛ ሲሄድ እወኛለሁ። እዚህ ግን በስራም ምክንያት በዛ ላይ ንጽህናም ላይኖር ስለሚችል ብዬ ስለማስብ። ከቅርብ ጊዜ ወዲህ እዚህ ሀገር መዋኘት አቁሜያለሁ ልጅ እያለሁ ነው። እስኪ በቃኝ ድረስ የዋኘሁትና መዋኘት እዚህ አካባቢ ላለ ልጅ እንደ ግዴታ ነው። ማለት መቻል አለበት ግዴታ ነው። ሀይቅን ይዞ ይሄን የሚያክል ሀይቅን ይዞ አለማውኘት አይቻልምና። ሁሉም የዚህ አካባቢ ሰው መዋኘት ይችላል። እኔም እንደ ሁሉም ልጆች

አዎንታዊ አስታይት እቀበላለሁ ያው ግድ ነው አዎንታዊ እኮ ጥሩ ነገር ነው አይደል። አዎንታዊ አስተያየት ያበረታል ስራን በአግባቡ እንድትሰራ። ከተሰጠኝ መልካም አስተያየት የበለጠ ለመስራት መሞከር ነውና። አዎንታዊ አስተያየት በጣም ጥንካሬ ይጨምራል። ጉጉት ይጨምራል በጣም እንድንሰራ ያጓጓናልና። አዎንታዊ አስተያየት ሁሌ እቀበላለሁ። የኔን ብቻ አይደለም። የሰራተኞችንም የድርጅቱንም ሁሉንም መልካም አስተያየት እቀበላለሁ ያው ተቀራኒ ነው የምጨምረው ማለት ነው። ግን ብዙ ጊዜ አዎንታዊ አስተያየት ይኖራል። በጣም ብዙ ጊዜ ምክንያቱም በጣም ታትረን ለፍተን ስለሆነ የምንሰራው። የልፋታችንን ውጤት እናገኛለን አመስግነውን አስተያየታቸውን ሰጥተውን ነው ከስተመሮቻችን የሚሄዱት። እና በስራ ቦታ ብዙ ጊዜ አዎንታዊ አስተያየት የተለመደ ነው። ያው ከስተመሮቻችን ደስ ብሏቸው ስለሚሄዱ። በዛውም ጥሩ ነገር ጥሩ ሀሳብ ብለው ነው የሚሄዱት። እና ስራ ቦታ አሉታዊ አዎንታዊ በጣም ዘጠና ፐርሰንት አዎንታዊ አስተያየት ነው ያለው። መኖሪያ አካባቢ ይሄ ማህበራዊ ኑሮ ላይ አዎንታዊ አስተያየት ይኖራል። ይኖራል። ስፔሻሊ ቤተሰብን በማስተዳደር ዙሪያ ማህበረሰቡ ጥሩ አስተያየት ይኖረዋል። እንደገና ደግሞ አንዲት ወጣት። ምን? ያክል እየጣረች ፋሚሊያዋን ቤተሰቦቿን ለማስተዳደር የምትሞክረው ነገር ነው። ራሷን ሳትጥል ሴፍቲዋን ጠብቃ ንጽህናዋን ጠብቃ አለባበሷን አሳምራ ኩል ሆና በዛው ልክ ድርጅት ማስተዳደር መቻል ፋሚሊ ማስተዳደር መቻል። እና ቤት ውስጥ እንደውም አጋዥ ወይም ሰራተኛ የሚባል ነገር አይኖርም። ምክንያቱም ሙሉ ስራውን ለራሴ መጨረስ ስለምችል። እና ከማህበረሰቡ ከቤተሰቦቼ ስፔሻሊ ጥሩ አስተያየት ይሰጠኛል በጣም ጥሩ አዎንታዊ አስተያየት ይሰጠኛል። ምክንያቱም ጠንካራ ሴት በመሆኔ እና ደግሞ የማልሰራቸው ስራዎች የሉም በዚህም በጣም ነው። አስተያየት የሚሰጡኝ ቤተሰቦቼ ለዚህ ነገር በለፋሁበት ልክ ስለማገኝ ማለት ነው። እና አዎንታዊ አስተያየት ሁሌ ነው የምቀበለው በጣም ብዙ ጊዜ ከልጆቼ ሳይቀር አለው አሁን ተስተያየት ይሰጠኛል። ልጆቼ ሳይቀሩ ጥሩ ነገር ይነግሩኛል ጥሩ አስተያየት ስለ እኔ ያላቸው እንትን አዕሪያቸው ነኝ። በጣም ነው የሚኮሩብኝ። ኮንፊደንሴ በጣም በሁሉ ነገር በጣም የሚኮሩትና ልጆቼ ከእነሱ ሳይቀር አዎንታዊ አስተያየት ከልጆቼ ከባለቤቴ ከቤተሰቦቼ ከማህበረሰብ ከጎረቤትን ጨምሮ። ስራ ቦታ ከስተመርም ሰራተኞችን ጨምሮ አዎንታዊ አስተያየት ይሰጡኛል ሁሌም ቢሆን። እና የበለጠ ያበረተኛል የበለጠ ከፍ እንድል ሞራል እንዲኖረኝ ያደርገኛል። ብዙ ሰው እያስተዋለኝ እንደሆነ እንድረዳ ያደርገኛል እና። ብዙ ጊዜ አዎንታዊ አስተያየት ሲሰጠኝ አሃ ለካ ብዙ ሰው እያየኝ ነው ለካ ከእኔ የሚማሩ ብዙ ሰዎች አሉ። ማለት ነው እያስተዋሉኝ ነው ማለት ነው። ስለዚህ ከዚህም የተሻለ መስራት አለብኝ። ከዚህ የተሻለ ስታየል ማድረግ አለብኝ። በቃ ለአለባበሴም ሊሆን ይችላል ለስራዬም ሊሆን ይችላል። ለማንኛውም ነገር አመለካከትም ሊሆን ይችላል የሚሰጠኝን አዎንታዊ አስተያየት ከፍ እንዳደርግ ነው የሚጠቅመኝና። እኔ ብዙ ጊዜ አዎንታዊ አስተያየት በጣም ብዙ ጊዜ ነው የሚሰጠኝ በጣም ብዙ ጊዜ ስፔሻሊ በስራዬ ማለት ነው። ቶሎ ቶሎ ነው የሚሰጠኝ።

የይለፍ ቃል እጠብቃለሁ። ምክንያቱም በጣም ብዙ ሀከሮች አሉ። ብዙ ስካመሮች አሉ እና ከባድ ነው አሁን ላይ። በተለይ ደግሞ ደጂጣል ገንዘብ የምናስቀምጥበት ነገር። ትንሽ ከበድ ያለ ነው እና በጣም ብዙ አጭበርባሪዎች አሉ የይለፍ ቃላችንን ለማግኘት የሚሞክሩ ማለት ነው። ደውለውም ሊሆን ይችላል። በስልክም ጠርተው ሊሆን ይችላል በአካልም አግኝተው እንትን ማለት በተመሳሳይ እንትን ለመሸወድ የሚሞክሩ አሉ። ድርጅቶችም መስለው እና የይለፍ ቃሌን በጣም ነው የምጠብቀው። በአብዛኛው ስራዬ ደግሞ የይለፍ ቃሌን የምጠቀምበት ነገሮች አሉ በአብዛኛው ገንዘብ የማወጣበትም የማስገባበትም የማስቀምጥበትም የምሰራበት አይት። በጣም ብዙ ነገር እና የይለፍ ቃሌን በጣም ብዙ የምጠቀምባቸው የይለፍ ቃሌን መጠቀም ያለብኝ ነገሮች አሉ። የመጀመሪያው እና ዋናው የስልኬ ራሱ የዋናው እንትን ነው። ምክንያቱም ስልክን ካገኙ ብዙ ነገሮችን ማግኘት ስለሚችሉ ማለት ነው። እና የስልኬን የይለፍ ቃል በጣም ውስብስብ ለማድረግ ነው የምሞከረው የሚሞክረው በጣም ውስብስብ እና በቀላሉ ልከፈት የማይችል አደርጋለሁ። አንዳንድ ሀከሮች እንትን እንዳይሉኝ። እና የምጠብቀውና ዋናው የይለፍ ቃሌን የምትጠብቀው የስልኬን ነው የስልኬን ፓስወርድ ነው የስልኬን ፓስዋርድ በጣም ውሰብሰብ ነው። ሁሉም ሰው የማያውቀው ከባለቤቴ ውጪ ማንም ሰው አያውቀውም። እሱ የመጀመሪያው እና ትልቁ መጠበቅ ያለበትና የምጠብቀው የይለፍ ቃሌን ነው። ሁለተኛ የኢቲኤሞች ኢቲኤሞች ስለሚ እንትን ስለሚሉ ስለሚጠፉ ሊሰረቁም ስለሚችሉ የኢቴሞቼን የይለፍ ቃል በጣም ነው የምጠብቀው ምክንያቱም ኢቲሞቼ ኢቲኤም ይሄን ከጠፋና የይለፍ ቃሌም አብሮ የሚያውቀው አካል ካገኘ። ሙሉ ገንዘቤን ማውጣት ይችላሉ ማለት ነው። እና የይለፍ ቃሌን የኢቴሜን እጠብቃለሁ። ከዛ ውጪ። ዲጂታል የሆኑ ነገሮችን ነው የምጠብቀው ለምሳሌ ኢሜል ኢሜሌን ሀክ ለማድረግ የሚሞክሩ ሰዎች አሉ። ቴሌግራሜንም እንደዛው ፌስቡኬንም እንደዛው በርግጥ ቴሌግራም እና ፌስቡክ ከሰዎች ጋር ሊያጣላኝ ይችላል። ሰዎች ስለኔ የሚያስቡት ማንነት ሊቀየር ይችላል ምክንያቱም በኔ ስም ጥሩ ያልሆኑ ፖስቶች ሊኖሩ ይችላሉ። ቴክስቶች ሊኖሩ ስለሚችሉ ግን ያን ያክል ጎጂ ነው ብዬ አላስብም። ይሄን ያክል ምክንያቱም ዋናውና ትልቁ ገንዘብ ሊሰርቁ ስለሚችሉ ለምሳሌ ሞባይል ባንኪንግ የይለፍ ቃሌን ቢያውቁት ኖሮ የይለፍ ቃሌን እሱን ካወቁት ሙሉ ብሬን ትራንስፈር ማድረግ ይችላሉ ማለት ነው። ስልኬን ካገኙት እና ይሄ የይለፍ ቃሌ የሞባይል ባንኪንግን ካገኙት ሙሉ ብሬ ማለት እንግዲህ በጣም ከባድ ነገር ነው። እና ከሞባይል ባንክ ጀምሮ ዲጂታል የሆኑ ነገሮች ላይ የይለፍ ቃሌን በጣም ውስብስብ መሆን አለበት በጣም ማለት ነው። እና ኢሜሎች ስራ የምሰራባቸው ኢሜሎቼ በጣም ውስብስብ ፓስዋርድ እንዲኖራቸው ይገባል የይለፍ ቃሌ። በቁጥርም ሊሆን ይችላል በስፔሊንግም ሊሆን ይችላል በጣም ብዙ አይነት ውስብስብ ነው የምጠቀመው እኔ ምክንያቱም ላይፍን ሊያበላሽ የሚችል ነው። የይለፍ ቃል ባይጠበቅ ለማንኛውም ሰው ቢናገር በጣም ከባድ ነው። የኔን ለሚባል ሰው ራሱ ቢል ነገር በጣም ከባድ ነው። ምክንያቱም በዛ ገብቶ አካውንታችን ዜሮ ማድረግ ይችላሉ ከሰዎች ጋር ማጣላት ይችላሉ ከሰዎች ጋር ጥሩ ያልሆኑ ቴክስቶች መላላክ ሊላላኩብን ይችላሉ ስማችንን ሊያጠፉት ይችላሉ። እንደዚሁ ወንጀልም ሊያሰሩን ይችላሉ በእኛ ስም ተጠቅመውና የይለፍ ቃልን መጠበቅ በጣም ወሳኝ ወሳኝና ትልቅ ነገር ስለሆነ። ይሄም ከማኑዋሉ ጀምሮ እስከ ዲጂታሉ የሚያስጠቅሙ የይለፍ ቃሎችን በሙሉ እጠብቃለሁ። በጣም ውስብስብ አድርጌ ነው የምትጠብቀው። እና የይለፍ ቃሌን የሚጠብቁ ሚስጥር አድርጎ ከሚይዙ ውስጥ አንዷ ነኝ።

ሌሎችን ማስተማር እችላለሁ ምክንያቱም እኔ በተማርኩበት ውጤታማ ስለሆንኩኝ። የያዝኩት መንገድ ደግሞ ሌሎችን ሊያዋጣ ሊጠቅም እንደሚችል አምናለሁ እርግጠኛም ነኝ ከእኔም የተሻለ ሰው ሊኖር እንደሚችል። እና እንደውም እኔ በልጅነቴ ያው ተገቢውን ሰፖርት ስላልተደረኩኝ ያን ያን ያክል እገዛ ስላልነበረኝ እንጂ ከዚህ የበለጠ ሴት ከዚህ የበለጠ ሴት እንደምሆን ነኝ። ግን ያው የሚፈጥን ልጅ ያን ያክል ሪስፔክት አይሰጠውም እና በዚህ የተነሳ። ከእኔ የበለጡ ልጆች ከእኔ የበለጡ ሰራተኞች ከእኔ የበለጡ ጠንካራ ሴቶች ማፍረት ማፍራት እንደሚቻል ማስተማር እችላለሁ። ሲጀመርም ከስራዬ ጎን ለጎን አንዳንድ ሴቶች የሚበዙበት አካባቢ ወጣት ሴቶች ያሉበት አካባቢ እናቶች ያሉበት አካባቢ ከዜሮ መነሳት እንደሚቻል ለማሳየት እሄዳለሁ። ምክንያቱም እኔ የሀብታም ልጅ ሆኜ አይደለም እዚህ የደረስኩት። የሆነ ገቢ ኑሮኝ አይደለም ከዜሮ ተነስቼ ከምንም ተነስቼ ነው እዚህ የደረስኩት። እና ሰራተኞችም ሆኑ ፋሚሊዎቼንም ጥሩ ኑሮ መኖር የቻልኩት። ከዜሮ ስለሆነ ሌሎቹንም ማስተማር የሆነ ለኔ ጥሩ መንገድ ነው። ምክንያቱም ለሌሎች እናቶች ከዜሮ መነሳት የሚቻል ስለማይመስላቸው ወጣቶቹም እንደዛው። ይኸው ከዜሮ መነሳት እንደሚቻልም ሆነ በኔ የስራ ፊልድ ምንድነው? ያው በኔ የስራ ፊልድ ውጤታማ መሆን እንደሚቻል ከእኔም የበለጠ አለም አቀፍ ውጤታማ ሊኮን እንደሚቻል ማሳየት ማስተማር እችላለሁ። ወይም አስተምራለሁ አንዳንድ ትምህርት ቤቶች ላይ እሄዳለሁ በተለይ ሴቶች ትምህርት ቤት ብዙ ጊዜ። ሴቶች ናቸው የኢትዮጵያውያን ትንሽ ወደኋላ የሚቀሩት ሰፖርት የማይደረጉት ወንዶች ናቸው ከልጅነት ጀምሮ ሰፖርት የሚደረጉት እና ድጋፍ ያላቸው ወንዶች ናቸው። ስለዚህ ሴቶችን ለማበረታታት ልክ እኔ በልጅነቴ አንዳንድም ውጤታማ ሰክሰስፉል የሆኑ ሴቶች መጥተው በየትምህርት ቤታችን በየክበባችን የሚያደርጉትን ነገር። የእነሱን እንትን ነው እዚህ ያደረሰኝ እነሱን በመስማቴ የሆነ ይቻላል ለካ የሚደግፍ ሰው አለ ብዬ በመነሳቴ ነው እዚህ የደረስኩትና። ሌሎችንም በዚህ መንገድ አስተምራለሁ። ቢያንስ በሳምንት አንድ ጊዜ አንዳንድ ትምህርት ቤቶች ይሄዳሉ አንዳንድ ትምህርት ቤቶች። ስፔሻሊ ሃይስኩል ላይ ያሉ መስመር የሚስቱበት እዛ አካባቢ ላይ ስለሆነ ሃይስኩል ትምህርት ቤቶችን ብዙ ጊዜ በመሄድ አስተምራለሁ። የሆነ የትምህርት ቢሰጠኝም ማስተማር እችላለሁ በጎበዝ ጎበዝ ስለሆንኩ በትምህርቴ ማንኛውንም አይነት ትምህርት ማስተማር እችላለሁ። ግን ይኸው የበለጠ ስራ ይሄኛው አስፈላጊ ስለሆነ ለኢትዮጵያ እድገት ይሄኛው አስፈላጊ ነው። ሁለተኛ የው ፋሚሊ በኔ ውስጥ የሚተዳደሩ በጣም ብዙ ሰራተኞች አሉ እና የበለጠ ሆኖ የታየኝ። ድርጅቱ ስለሆነ ነው እንጂ ማስተማር በደንብ እችላለሁ። ያው በነፃ ማለት ይቻላል። በሳምንት አንድ ጊዜ እየሄድኩኝ ይሄ ሞቱቤት ልጆችን ሞቱቤት ማድረግ ወይ መስመራቸው እንዳይስቱ ማድረግ ቢስቱ እንኳን ምን ማድረግ እንዳለባቸው ያንን ያንን እንትን እላለሁ ማለት ነው። አስተምራል ነው ማለት ነው ልምዴን አካፍላለሁ በጣም ብዙ ትምህርት ቤቶች። ይጋብዙኛል ወደ ትምህርት ቤታቸው እና ይሄው ከአንዳንድ እርዳታዎች ጋር ስፔሻሊ ሴቶች ስለ ስለሚቸገሩ አንዳንድ እርዳታዎች ጋር። ወደ ትምህርት ቤቶች በመሄድ ማስተማር። ማህበረሰብን ማስተማር በሌላ በኩል ጥሩ ሚስት እንዴት መሆን እንደሚቻልም ማለት ነው ጥሩ የልጆች እናት መሆን እንዴት እንደሚቻል። አስተምራለሁ እና ማህበራዊ እንትኖችንም እወጣለሁ። ልጆችንም አስተምራለሁ።